ትምህርት ቤት ትምህርት ቤት ስል በአእምሮዬ ውስጥ ብዙ ነገር ነው የሚመጣው። ለምሳሌ ትምህርት ቤት ሳነሳ ማለት ነው ትዝታ የልጅነት ትዝታዎቼ። የሆነ ማድረጋቸው በቃ- በአንደኝነት በአንደኝነት ወደ አእምሮዬ የሚመጣው የልጅነት ትዝታዎቼ ናቸው ማለት ነው። ትምህርት ቤት ስል ለምሳሌ ምንድነው ትዝ የሚለኝ ለመጀመሪያ ጊዜ- ትምህርት ቤት ሲሄድ ትዝ ይለኛል ማለት ነው። የዛኔ በጣም ነበር ደስ ያለኝ ምናምን በቃ ስሄድ በቃ አዲስ ነገር ነው ለኔ የዛን ጊዜ አዲስ ነገር ነበር ወደ ትምርት ቤት መሄድ- አዲስ ነገር ነበር እና በቃ ስሄድ ለመጀመሪያ ጊዜ ትምህርት ቤት ስሄድ በጣም ነው ትዝ እሚለኝ ማለት ነው። ደግሞ- ለመጀመሪያ ጊዜ መዋለ ህፃናት አንድ ስጀምር ማለት ነው ትንሽ ነበርኩ በጣም ማለት ነው። እና የዛኔ ሄጄ ትምህርት ቤት- አስተማሪያችን ምናምን ስማችሁ አስተዋውቁ ስትለን ምናምን ያለው ጊዜ በጣም ነው ትዝ የሚለኝ ማለት ነው። በቃ እንደ ትናንት ነው እንደውም ትዝ የሚለኝ። አሁን ያን ነገር የተፈጠረው ትምህርት ከመጀመር- አንድ አስራ ስድስት አመት ነው ለመጀመሪያ ጊዜ ትምህርት የጀመርኩበት ቀን ማለት ነው። እና ጊዜ ማለት ነው ግን በቃ እንደ ትናንት ነው ትዝ የሚለኝ ያ ነገር- በቃ እኔ በጣም ነው የሚገርመኝ እንዴት ነው ያን ያህል ጊዜውስ እንዴት ነው አሁን የደረሰው ብዬ አንዳንዴ ራሱ አስባለሁ። ምክንያቱም አንዳንድ ነገሮች በቃ ማለት ትናንት ያደረገናቸው ያህል እስከሚሰማን ድረስ ነው ትዝ የሚሉን ማለት ነው። እና- መዋል ህፃናት አንድ ስጀምር በቃ በጣም ደስ ብሎኝ ነበር ማለት ነው። ሁለተኛ ደግሞ- አንደኛ ክፍል ምናምን ስጀምር የነበረው ጊዜን በደንብ ነው ትዝ የሚለኝ። እንዴት ነው የተፈጠረው አንደኛ ክፍል- ስጀምር ትምህርት ቤቱ አዲስ ነበር። ወደ አዲስ ትምህርት ቤት ነበር የገባሁት እና ምንም ደስ አላለኝም ስገባ ወደ ትምህርት ቤት ደስ አላለኝም ነበር። ማለቴ በቃ ወላጆቼ- ማለት አስገድደው ነው የወሰዱኝ ማለትም ይቻላል ማለት ነው። እኔ አልወደድኩትም ትምህርት ቤቱን: ሌላ ትምህርት ቤት እንዲያስመዘግቡኝ እንዲያስመዘግቡኝ ነበር የምፈልገው። ግን ወደዛ ትምህርት ቤት ስገባ ምንም አልወደድኩትም ነበር ትምህርት ቤቱን ማለት ነው። ስገባ ግን እዛ ጓደኞች ምናምን ስተዋወቅ- በቃ ለኔ ያ ትምህርት ቤት በጣም- ትምህርት ቤቱ በጣም ነበር የወደድኩት ማለት ነው። እና የተማርኩበት ትምህርት ቤት ያ አንደኛ ክፍል የገባሁበት ማለት ነው እስከ ስምንተኛ ነው የተማርኩበት። ለስምንት አመት ተመሬበታለሁ። እና ትምህርት ቤቱ በጣም ህግ ይበዛበት ነበር። እንዴት ነው ማለቴ- የሆነ ህግ በጣም የሚበዛበት አይነት ትምህርት ቤት ነበር። ሌላ ደግሞ ደህና በትምህርትም- ጎበዞች ነበር ማለት ነው። ዝም ብለው የሚወጣው ጥያቄ ምናምን በጣም ከባድ ከባድ ጥያቄ ነው ለፈተና የምንፈተነው ማለት ነው። ኤለመንተሪ ሆነን ከአንደኛ እስከ ስምንተኛ ክፍል ሆነን- ምንፈተነው ፈተና ግን በቃ የማይመጥነን ማለት ይቻላል ማለት ነው ከባድ ፈተና ነው የሚያወጡት። እና- እሱን ማድረጋቸው እኔ ጎበዝ እንድሆን አድርጎኛል ብዬ አስባለሁ። እና በትምህርት ትምህርት ቤት በተማርኩበት ጊዜ ደግሞ ሁሌ- ተሸላሚ ነበርኩኝ። ማለቴ ሰነፍ ተማሪ ምናምን አልነበርኩም ማለት ነው። ሁሌ በቃ ለራሴ ጎበዝ ነኝ ብዬ ስለማስብ ነው መሰለኝ አላጠናም። ብዙ ጊዜ አላጠናም። ግን እንደዛም ሆኖ አሪፍ ውጤት አመጣ ነበር ማለት ነው። እና የትምህርት ቤት ጊዜዎች ጊዜዎች ወይኔ በጣም የሆነ አንዳንዴ የማጠፋው ጥፋት ምናምን ሳስበው አሁን ድሮ ትምህርት ቤት እየተማርኩት እያለሁ በጣም ነው የሚያስቀኝ ማለት ነው። በቃ- አንዳንዴም ዝም ብዬ እንደ ቁም ነገር የምወስደው ነገር ማለቴ- አይ ይሄ እኮ ጥሩ ነገር ነው ብዬ- ድሮ የማደርገው ነገር አሁን ማለት ስህተት ሆኖ ሳስበው አሁን ስህተት እንደሆነ ትዝ ሲለኝ በጣም ነው የሚያስቀኝ ማለት ነው: እና በትምህርት ቤት ውስጥ ደግሞ ብዙ ጉአደኞች ነው የተዋወቅኩት። ብዙ ሰው ነው ያወቅኩት በቃ ከብዙ ሰዎች ራሱ መርሳት የማልችላቸው- በቃ እኔ እንጃ እስከ ቀጣይ ማለቴ እስከምሞት ድረስ መርሳት ማልችላቸው ሰዎች ራሱ ትምህርት ቤት ውስጥ ተዋውቂያለሁ ማለት ነው። እኔ በቃ እንደውም አንዳንዴ ትምህርት ቤት ለብቻ የሚማር የሚማርበት ቦታ ቢሆን ኖሮ- በቃ እኔ እስከመጨረሻ ማለቴ አልማርም ነበር። ማለት አሁንም እየተማርኩ ነው። ግን- ያ ትምህርት ቤት የመማር ፍላጎቴ እንዲጨምር ያደረገው ራሱ- ሰዎች ስላሉ ነው እንጂ ብቻሽን- ተማሪ ቢባል ኖሮ ላልማርም እችል ነበር ብዬ አስባለሁ። ና ትምህርት ቤት ብዙ ሰዎችን የተዋወኩበት ምናምን ቦታ ነው ማለት ነው። በህይወቴ ራሱ ብዙ ዋጋ ያላቸው ማለት በቃ ለኔ የሆነ ዋጋ ያላቸው ሰዎች ራሱ የተዋወኩበት ቦታ ነው ማለት ነው። ብዙ ጓደኞች- ጓደኞች ምናምን የተዋወቅኩበት ቦታ ትምህርት ቤት ነው ለኔ ማለት ነው። ሌላው ቦታ እንዴዉም ምንም የለም። ሁሉንም ጓደኞቼ ሁላቸውም የተዋወቅኳቸው ትምህርት ቤት ውስጥ ነው ማለት ነው። እስካሁን እስካሁንም ጓደኞች ነን ከድሮ ጀምሮ ማለት ነው። እና ትምህርት ቤት ይሄን ይመስላል።

መጥፎ መጥፎ ስንል ስለ ብዙ ነገሮች መጥፎ ካነሳን አይቀር ብዙ ነገሮችን ማንሳት እንችላለን ለምሳሌ መጥፎ ስንል ለአንድ ሰው ባህሪው ባህሪው ተመልክተን ይሄ ጥሩ ሰው ነው ይሄ መጥፎ ሰው ነው ማለት እንችላለን። ለምሳሌ መጥፎ ሰው የሚባል በሀገራችን ዉስጥ ነው። ለሰዎች መርዳት የማይፈልግ ዝም ብሎ ለሰዎች የማይረዳ አይነት ሰው አለ አይደል ራስ ወዳድ ይሆናል። ማለቴ ለሰዎችን አንዳንዴ ማለት ነው ለሰዎች መርዳት ይቅርና ማለት አሁን ለሰዎች ስንረዳ ከራሳችን የምናወጣው አይነት ነገር አለ አይደል በጉልበታችንም ሊሆን ይችላል በገንዘባችን በሀሳብ ደረጃ በቃ ከእኛ የሚወጣ ነገር አለ ለሰዎች ስንረዳ ማለት ነው። እናም እሱን ይቅርና አንዳንድ መጥፎ የሚባሉ ሰዎች ለኔ ማለት ነው። እሱን በቃ ይቅር ያ የሚወጣ ከእሷቸው የሚወጣ ጉልበታቸው ድካማቸው ገንዘባቸው ይቅርና አንዳንዴ አንዳንድ ሰዎች ምን ያደርጋሉ? እነሱ ምንም አይጎዱም ማለቴ ጉልበት ምንም አያወጡም ገንዘባቸው አያወጡም። ለራሳቸውም ምንም አይጠቅማቸውም ግን ለሌላ ሰው የሆነ የሆነ ጥቅም አለው ያ ነገር ማለት ነው። እና ጥቅም እንዳለው እያወቁ ለሰዎች የማያረጉት ነገር ነው ማለት አሁን በቃ አንድ የሆነ እድል ቢኖር ራሳቸውም አይጠቀሙበትም ሌላ ሰው እንዲጠቀም የማያደርጉ አይነት ሰዎች በእኔ ዘንድ መጥፎ ሰዎች ነዋቸው ብዬ አስባለሁ። እሺ ለራሳቸው የሚጠቀሙት ያ እድል ለራሳቸው መጠቀም የሚችሉ ሚችሉት ከሆነ ወይም የሚጠቀሙበት ከሆነ ለሌላ ሰው ማለቴ ማልት ሌላ ሰውም እነሱም እድሉ እኩል ደርሷቸው ራሳቸው የሚጠቀሙ ቢሆን እሺ ያስኬዳል። ማለቴ ሌላ ሰው ባያግዙ ማለት ነው ግን ለራሳቸውም ጥቅም የለውም ያ ነገር። ከዛ ግን ሌላ ሰውም እንዳይጠቀም የሚያደርጉ አይነት ሰዎች መጥፎ ሰዎች ናቸው ብዬ አስባለሁ። እንደውም አንዳንዶቹ ምንድነው የሚያረጉት? ሌላ ሰው እንዳይጠቀም ብዙ ደክመው ምናምን ሌላ ሰው እንዳይጠቀም ያረጋሉ ማለት ነው። ይሄ ምንድነው የሚሉት እሺ ቆይ ማለቴ ዝም ማለት እኮ ይችሉ ነበር። ማለቴ ለራሳቸውም ድካም ነው የሚሆንባቸው ሌላ ሰው እንዳይጠቀም ሆን ብሎ የሚያደርጉት ነገር ማለት ነው። እና ይሄ ለኔ መጥፎ ሰው ነው ብዬ እንትን እንዳረግ እንዳጠቃልል ያደርገኛል ማለት ነው። ሌላ እኔ መጥፎ የምለው ለምሳሌ ፍራፍ ፍራፍሬ ሲኖር ማለት ሲበላሽ ፍራፍሬው ከተበላሸ ይሄ ፍራፍሬ መጥፎ ነው ብዬ ልል እችላለሁ ማለት ነው። መጥፎ ደግሞ ሌላም ጠረንም ሊሆን ይችላል አሁን ጠረን ይሄ መጥፎ ነው ይሄ ጥሩ ጠረን ነው ያለው ምናምን ማለት እንችላለን እንዴት ነው? ለምሳሌ አሁን መጥፎ ጠረን የምንለው መታጠቢያ ቤት ውስጥ ስንገባ አንዳንዴ ያለው ጠረን ወይ ደግሞ የሆነ አቧራ ምናምን የአቧራ ሽታ ሲሸተን ወይኔ መጥፎ ጠረን ሸተተን ምናምን እንላለን እና መጥፎም ለዛ እንጠቀምበታለን ማለት ነው። መጥፎም ስም ነው ማለቴ ግስ አይደለም። ከአምስቱ ምንድነው መጥፎ ስም ነው ማለት ነው። ከአማርኛ ቃላት ውስጥ ማለት ነው እና መጥፎ ለብዙ ነገር ነው መግለጽ ብዙ ነገር በመጥፎ መግለጽ እንችላለን። በቃ ቅድም እንዳልኩት ከሰዎች ጀምሮ ከፍራፍሬ ጀምሮ ከጠረን ቀጥሎ ማለት እስከ ብዙ ነገር አሁን አንዳንዴ ደግሞ አይ ይሄ ነገር እኮ መጥፎ ነው። ማለት እንዴት ነው መጥፎ የምንለው? ለምሳሌ አሁን ምግብ የሆነ ምግብ ሲሰራ ምግብ ሲሰራ ካልጣፈጠን አይ ይሄ መጥፎ ምግብ ነው ብለን መጠቀም እንችላለን። ግን አብዛኛው ጊዜ መጥፎ የምንጠቀመው ማለት ነው። ለሰዎች ማለቴ ሰዎች ጥሩ ነገር ሳያደርጉ ሲቀሩ ማለት ነው ነው ነው መጥፎ የምንጠቀመው ማለት ነው። ሰዎች ጥሩ ነገር ሳያረጉ ሲቀሩ ስል ደግሞ እንዴት ነው በባህሉ በቃ በየባህሉ ይለያያል አሁን ለምሳሌ በእኛ ባህላችን መጥፎ ሰው የሚባለው በሌላ ባህል ውስጥ ጥሩ ሰው ሊባል ይችላል። እና መጥፎም በንጽጽር ነው እንጂ ዝም ብሎ አንዴ የተሰጠ ነገር አይደለም። ለምሳሌ አንቶኒ አይ ይሄ ሰውዬ መጥፎ ሰው ነው ብዬው ሌላ ሰው ጥሩ ሰው ነው ሊለው ይችላል ማለት ነው። እንደውም አብዛኛው ጊዜ መጥፎ የምንላቸው ማለቴ አብዛኛው ጊዜ እኛ መጥፎ የምንለው የሚቀርበው ሰው የሚወደው ሰው ደግሞ ለሱ ጥሩ ሰው ነው ብሎ ሊያስብ ይችላል ማለት ነው። እና ይሄ መጥፎ የምንለው ነገር በንጽጽር ነው። እንጂ ዝም ብሎ የሆነ ቋሚ ነገር አንዴ የሚሰጠው አሁን ለምሳሌ እና ሰዎች ነን አይደል አንዴ ሰዎች ነን ማነጻጸሪያ ነገር አያስፈልገንም አሁን እኛ ማለት ነው። ሁሌ ሰዎች ነን በቃ እንደዛ እንደዛ አይደለም መጥፎ የሚባለው መጥፎ የሚባለው አነጻጽረን ነው አሁን ማለት ነው። እናም መጥፎ ከየባህሉ በየባህሉ ይለያያል። አሁን የኢትዮጵያ ባህል ላይ ጥሩ ሰው ይሆናል ሌላ ባህል ላይ መጥፎ ሰው ሊሆን ይችላል። ማለት ሲገለበጥም እንደዛ ማለት ነው። እና መጥ

ምንድነው የሚለው የመጨረሻ ቀን የመጨረሻ ቀን ስንል ለብዙ ነገር እንጠቀምበታለን ለምሳሌ በትምህርት ላይ እንጠቀምበት ልንጠቀምበት እንችላለን። አሁን ለኔ የመጨረሻ ቀን የምላቸው በትምህርት ቤት ውስጥ ማለት ነው። ለምሳሌ አንደኛ መዋለ ህፃናት ስማር የምማርበት ትምህርት ቤት የነበረው አንደኛ ከመዋለ ህፃናት አንድ መዋለ ህፃናት ሁለት እና መዋለ ህፃናት ሶስት የተማርኩበት ለመጨረሻ ጊዜ። የመጨረሻ ቀን የምለው ማለት ነው መቼ ነበር? አመቱን ሲዛዘም የምርቃ ጊዜ ማለት ህፃን ሶስት ተምረን ከጨረስን በኋላ የምርቃ ስነ ስርዓት ተደርጎ ነበርና የዛኔ ነበር የኔ የመዋለ ህፃናት የመጨረሻ ቀኔ ማለት ነው። እና የዛኔ ከጓደኞቼ ጋር ምናምን የምርቃ እለት ነበር ደግሞ አምስት አመታችን ነበር ስንመረቅ ማለት ነው። የዛኔ ወላጆቻችን ወላጆቻችን ይዘን ሄደን። ልብሶች አዲስ ልብስ ተገዝቶልን አበባ ተገዝቶልን ጋውን ተሰጥቶን ትምህርት ቤት ውስጥ ምናምን ከዛ ዝግጅት ነበር የዛኔ ነበር የመዋለ ህፃናት የመጨረሻ ቀኔ ማለት ነው። ሁለተኛ ደግሞ የመጨረሻ ቀን ምለው ከአንደኛ እስከ ስምንተኛ ክፍል ሌላ ትምህርት ቤት ገባሁ ማለት ከመዋለ ህፃናት በኋላ ከዛ የመጨረሻ ቀን የምለው። ስምንተኛ ክፍል ውጤት የተቀበልንበት ጊዜ ነበር ማለት ነው ውጤት። እንዴት ነው? ክልላዊ ፈተና ነበር ስምንተኛ የተፈተንነው ሁሌ ስምንተኛ ክፍል ክልላዊ ፈተና ነው የሚሰጠው ለአጠቃላይ በክልል ደርጃ አንድ አይነት ፈተና ነው የሚሰጠው ማለት ነው። እና የዛኔ ክልላዊ ፈተና ስንፈተን ስምንተኛ ክፍል ተፈትነን ምናምን መጀመሪያ ሰኔ ነበር ሰኔ ወር ላይ ነበር የተፈተነው ማለት ነው ከዛ ተፈትነን። መቼ ነው ውጤት የተሰጠን? ጳጉሜ ላይ ጳጉሜ አራት ጳጉሜ ሶስት ቀን ጳጉሜ ሶስት መሰለኝ ወይም ጳጉሜ አራት አዎ ጳጉሜ አራት ነበር የተሰጠን እና ከዛ የዛኔ ጓደኞቼ ትምህርት ቤት ጓደኞቼ ምናምን ውጤት ለመቀበል ስንል አግኝቻቸው ነበር ማለት ነው። እና ከጓደኞቼ ጋር የተገናኘሁበት ለመጨረሻ ጊዜ ከስምንተኛ ክፍል ከአንደኛ እስከ ስምንተኛ ክፍል ከእኔ ጋር የተማሩ ጓደኞቼ ያገኘሁበት የመጨረሻ ቀን። የዛን ቀን ነበር በጳጉሜ አራት ማለት ነው። ስምንተኛ ክፍል እያለሁ ከዛ ስጨርስ ከዛ በኋላ አግኝቻቸው አላውቅም አንዳንዶቹ እስካሁን ራሱ አሁን ከስምንተኛ ክፍል በኋላ አምስት አመት ሆኖኛል። እስካሁን ራሱ አግኝቻቸው አላውቅም ያላገኘኋቸው ሰዎች አሉ የዛኔ ማለት ነው ለመጨረሻ ጊዜ ለመጨረሻ ቀን የዛን አይቻቸው እስካሁን ያላገኘኋቸው ሰዎች አሉ ማለት ነው። አንድ አንዳንዶቹ ራሱ የውጤትም ቀን ሳላገኛቸው የቀረው አሉ በቃ የፈተናው ጊዜ ስምንተኛ ክፍል ክልላዊ ፈተና ስንፈተን ያገኘኋቸው ሰዎች ነበሩ ብቻ ነበሩ ማለት ነው። ከዛ በኋላ ያልተገናኘን ሰዎች አለን ማለት ነው። ሌላ የመጨረሻ ቀን የምለው ለኔ ማለት ነው ከዘጠኝ እስከ አስራ ሁለት ሌላ ትምህርት ቤት ነው የገባሁት ማለት ነው። እና አስራ ሁለተኛ ክፍል አሁን በቃ ከሰባት ወር ምናምን ነው። የተፈተንኩት ብዬ በሀገራዊ ፈተና ነው የሚሰጠው ኢትዮጵያ ውስጥ ከዛ ከሰባት ወር በፊት ሰኔ ወር ላይ ሁለት ሺህ አስራ ሰባት ነው እኔ የአስራ ሁለተኛ ክፍል ሀገራዊ ፈተና የተፈተንኩት ማለት ነው። እና የዛን ጊዜ ፈተና ተፈትነን ማለት ነው። ፈተና ተፈትነን ለመጨረሻ ጊዜ የዛን ቀን ያገኘኋቸው ሰዎች አሉ ከጓደኞቼ ምናምን ማለት ነው። ከዘጠኝ እስከ አስራ ሁለት አብረን የተማርን ከዛ ጊዜ ለመጨረሻ ቀን የሀገራዊ ፈተና ፈተና እየተፈተንን በነበርንበት ጊዜ። ለመጨረሻ ቀን ያየኋቸው ሰዎች አሉ ማለት ነው። እስካሁን ያላገኘኋቸው እና በቃ በጣም የሚገርመኝ ነገር ሁሌ በጣም ከሁሉም በላይ ትዝ የሚለኝ ማለት ነው። ማለት የሆነ የምናሳልፈው ጊዜ አለ ከጓደኞቼ ጋር ምናምን የምናሳልፈው ጊዜ አለ። ሁሌ ማለት ነው ግን በቃ በጣም ነው በጣም ትዝ የሚለኝ እንደ ትናንት ምናምን በቃ አሁን አሁን እንዳለው በቃ ከአንድ ሰዓት በፊት ምናምን እንደሆነ የሚሰማኝ ሁሌ ማለት ነው። የመጨረሻ ቀን ከጓደኞቼ ያሳለፍኩት የመጨረሻ ቀን እና ማለት ነው። አንዳንዴ ያቺ የመጨረሻ ቀን ሳስታውሰው ወይም እምባዬ ይመጣል ወይ ደግሞ ሳቅ ሳቄ ይመጣል ምናምን ማለት ነው። አብዛኛው ጊዜ እምባ ነው የሚተናነቀኝ ያቺ ቀን የመጨረሻ ቀን ሳስበው ማለት ነው። እና በቃ ሁሌ ያቺ ቀን የሆነ ለኔ ሁሌ የመጨረሻ ቀን ከጓደኞቼ ጋር የማሳልፈው ምናምን በጣም ትልቅ ዋጋ አለው ማለት ነው። ሁሌ እሱ ነው እንደውም ከሁሉም በላይ ከሁሉም ቀናቶች በላይ ትዝ የሚለኝ ከጓደኞቼ ጋር ያሳለፍኩት የመጨረሻ ቀን ነው ማለት ነው። እና ይሄን ያህል ነው ዋጋ ያለው

ቢጫ ቢጫ ስንል ቢጫ ስንል መጀመሪያ ቢጫ ምንድነው ስም ነው። ግስ አይደለም ተወሳከ ግስ አይደለም ምንድነው ቢጫ ስም ነው ማለት ነው? ምንድነው የሚወክልልን ቀለምን ነው የሚወክልልን ቢጫ ቀለምን ነው የሚወክልልን ማለት ነው። ለምሳሌ እንደ ቀይ ቀይ እንላለን ቢጫ እንላለን ሰማያዊ እንላለን አረንጓዴ እንላለን። ጥቆር እንላለን ነጭ እንላለን ብዙ ከለሮች አሉ እናም ከነዛ ብዙ ቀለሞች ቢጫ አንዱ ቀለም ነው ማለት ነው። እና ቢጫ ደግሞ መሰረታዊ ቀለማት የሚባሉ ሶስት አሉ ቀይ ቢጫ እና ሰማያዊ ሶስቱ ቀለማት መሰረታዊ ቀለማት ነው የምንላቸው ማለት ነው። እና ቢጫ ከሶስቱ መሰረታዊ ቀለማት አንዱ ነው ማለት ነው። ቢጫ እና ቢጫ ለምሳሌ መሰረታዊ ቀለማት ያልናቸው ለምንድነው የሚጠቅሙት ማለት ነው? እነሱ እርስ በእርሳቸው ስናደባልቃቸው ሌላ ቀለም ነው የሚሰጡን ማለት ነው ሶስቱ ለሁሉም ቀለማት መሰረት ናቸው ብለን ነው የተማርነው ብለን ነው የምናስበው ማለት ነው። ለምሳሌ አሁን ቀይ ቢጫ ሰማያዊ አይደል መሰረታዊ ቀለማት የምንላቸው ሶስቱ ስለዚህ አሁን ለምሳሌ ቢጫና ሰማያዊ ብናደባልቅ ቢጫና ሰማያዊ ካደባለቅን አረንጓዴ የሚባል ሌላ ቀለም እናገኛለን ማለት ነው። ለምሳሌ ቢጫና ቀይ ብናደባልቅ ደግሞ ቢጫና ቀይ ስናደባልቅ የሆነ ብርቱ ኳናማ የሆነ ቀለም ብርቱኳናማ የሆነ ቀለም እናገኛለን ማለት ነው። ሌላ ደግሞ ቀይና ሰማያዊ ብናደባልቅ ደግሞ ሌላ ሀምራዊ የሚባል አይነት ከለር አይነት ቀለም እናገኛለን ማለት ነው። እና ቢጫ ከመሰረታዊ ቀለማት ለሌሎች ሌሎች ቀለማቶችን ለመፍጠር ለመስራት እንጠቀምበታለን ማለት ነው። አሁን ለምሳሌ ቢጫ ባይኖር ኖሮ ቢጫ ባይኖር ኖሮ ለምሳሌ ቢጫ ከቀይ ጋር ሲደባለቅ እንትን ያ ብርቱካናማ ከለራ አይደል የሚሰጠን ብርቱካናማ ክለር የሚባል አይኖርም ነበር ማለት ነው። ወይ ደግሞ ቢጫ ከ እንትን ከሰማያዊ ጋር ሲደባለቅ ደግሞ አረንጓዴ ነው የሚሰጠው አረንጓዴ ስለዚህ ቢጫ ባይኖሮ ኖር አረንጓዴ የሚባል ቀለም አይኖርም ነበር ማለት ነው። እና ቢጫ መሰረታዊ ከመሰረታዊ ቀለማት አንድ ነው ማለት ነው። ሌላ ደግሞ ቢጫ የኢትዮጵያ ባንዴራ የኢትዮጵያ ባንዲራ ውስጥ ደግሞ አለ። ምንድነው የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው ማለት ነው። ቢጫ ከመሃል ነው ያ ያ ቢጫ ቀለሙ ከመሃል ላይ ነው ያለው ማለት ነው። ከዛ አረንጓዴ ቢጫ ቀይ ሆኖ መሃል ላይ ቢጫው ላይ ማለት ነው ምን አለው የሆነ በሰማያዊ ኮከብ አለበት ማለት ነው። ባንዲራው ላይ እና ቢጫ ምንድነው የሚያመለክተው ብለን ስንገልጽ ብሩህ ተስፋን ነው የሚያመለክተው ለቀጣይ ብሩህ ተስፋን ነው የሚያመለክተው ማለት ነው። እና ቢጫ በኢትዮጵያ አረንጓዴው ውስጥ ምንድነው የሚያመለክተው ተብለን ስንጠየቅ ብሩ ተስፋ እንል ነበር ከድሮ ጀምሮ አሁንም እንደዛ ነው የምለው በቃ አይቀየርምም ማለት ነው። እስከ እስካሁን አልተቀየረም አስራ ዘጠኝ አመቴ ነው ከድሮ ጀምሮ ቢጫ ብሩህ ተስፋን ነው የሚያመለክተው ተባልን አንዴ በቃ እስከዛ እስካሁን እንደዛው ነው ያያዝኩት ማለት ነው። ሌላ ደግሞ ለምሳሌ አረንጓዴ ኢትዮጵያ ውስጥ ምንድነው የሚያመለክተው ባንዲራ የኢትዮጵያ ባንዲራ ውስጥ ልምላሜ ልምላሜ ምናምን ያመለክታል መሰረተ ልማት ልምላሜ ነገር ያመለክታል ማለት ነው። ያ ቀይ ደግሞ ምንድነው የሚያመለክተው ጀግንነት መስዋዕትነትና ጀግንነት ለሀገር የሚደረገው መስዋዕትነትና ጀግንነት ያመለክታል ማለት ነው። እና ሰማያዊ ደግሞ መሃል ላይ እዛ ቢጫው ላይ ያለው ሰማያዊ ቀለም በኮከብ የተሰራው ደግሞ ሁሉም ብሄር ብሄር ሰዎች ኢትዮጵያ ውስጥ አስራ አንድ አሁን ላይ አስራ አንድ ወይም አስራ ሶስት ብሄር ብሄረሰቦች አሉ እና እነዛ ሁሉ የተለያየ ባህል የአኗኗር ዘይቤ አለባበስ የአበላል የምግብ አበላል ሂደት ምናምን አላቸው እና ሁሉም ብሄር ብሄረሰቦች አንድ እንደሆኑ ነው የሚያመለክተው በሰማያዊ የተሰራ ያኮኮቡን ማለት ነው። እና በዚህ ምንድነው ማየት የምንችለው ቀለማት የተለያዩ ቀለማት የተለያየ የሆነ የተለያየ የሆነ ነገር ሊወክል እንደሚችሉ ማለት ነው። አሁን ለምሳሌ ቢጫ እንዳለ ነው ማለት ነው ቢጫ አሁን በኢትዮጵያ ባንዲራ ውስጥ ብሩህ ተስፋን ይወክላል ማለት ነው። በሌላ ቦታው አሁን ቢጫ ሌላ ነገር ሊወክል ይችላል ስለዚህ ቀለማት የተለያዩ ነገሮችን ሊወክሉ እንደሚችሉ በዚህ ማየት እንችላለን ማለት ነው። እውነቱን ለመናገር አሁን እኔ ቢጫ ቀለም ለልብስ ደስ አይለኝም ግን አሁን ቢጫ አበባ በጣም ነው ደስ የሚለኝ ቢጫ አበባ አሁን መስከረም መስከረም ላይ ኢትዮጵያ ውስጥ ይወቅላል ይበቅላል ማለት ነው። እና ቢጫ

ቤተሰብ ቤተሰብ ስንል ምንድነው? በሀሳባችው ውስጥ ብዙ ነገር ነው የሚመጣው ስለቤተሰብ ሲነሳ ማለት ነው። አሁን ቤተሰብ ስንል በአንድ ቤተሰብ ውስጥ የግድ ያለ ምን ምን አለ መሰላችሁ? አባት አለ እናት ልጆች አሉ ማለት ነው። አንድ ቤተሰብ ውስጥ ማለት ነው እንደውም ቤተሰብ በብዙ መንገድ ነው የሚገለጠው ማለት ነው። እንደተማርነው አንትሮፖሎጂ ላይ እንደተማርነው ምንድነው? ቤተሰብ አሁን እናት አባት ልጆች ያሉበት ቤተሰብ ሊኖሩ ይችላል ሌላ ደግሞ ቤተሰብ ከአባት እናት ልጆቹ ውጪ ማለት ነው። በሰርግ በሰርግ በጋብቻ ምናምን ርክብ ያላቸው ሰዎችን ቤተሰብ ሊባሉ ይችላሉ። ሌላ ደግሞ በጉዲፈቻ ምናምን ለምሳሌ ጉዲፈቻ ማለት በኢትዮጵያ ውስጥ እንዴት ነው? አሁን አንድ ልጅ አለ እና ወላጆቹ ከሌሉ ወይ ደግሞ የሆነ ወይም ከሞቱ ወይ ደግሞ በቃ ከሌሉ ወላጆቹ ወይም አቅም ያ ልጅ ለማሳደግ አቅም ከሌላቸው ሌላ ሰው ወስዶ ያሳድገዋል ያ ልጅ ማለት ነው። እና ይሄ ምንድነው የሚባለው ጉዲፈቻ ማለት ነው። እና ቤተሰብ በዚህም ሊመሰረት እንደሚችል ያ መጽሐፉ ይናገራል ማለት ነው። ሌላ ቤተሰብ ስንል ደግሞ አሁን እንደውም ኢትዮጵያ ውስጥ በጣም የተለመደ ነገር እንዴት ነው? ከጎረቤት ጋር በጣም ከመቀራረብ ከመቀራበር ማለት ሰዎች ከጎረቤታቸው ጋር በጣም ነው የሚቀራረቡት ኢትዮጵያ ውስጥ ማለት ነው። እኛም እንደዛው እኔ ራሱ ከጎረቤቶቼ ጋር በጣም ነው የምቀራረበው። እና ለብዙ አመት አንድ ቦታ ውስጥ እንደውም ኢትዮጵያ ውስጥ ምን የተለመደ ነገር አለ? ለአንድ አንድ ሰው አንድ ቦታ ውስጥ ብዙ አመት ነው የሚቆየው እዛ ሄርሽ ማለት እዛ ስራውን ይሰራል ማለቴ አብዛኛው ጊዜ ኢትዮጵያዊ አብዛኛዎቹ ኢትዮጵያዊ የሚተዳደሩት በ በግብርና ነው። በግብርና ምናምን በከብቶች እርባታ በማህ ምንድነው የሚባለው የሆነ እህልን በመዝራት ምናምን ማለት ነው። እና በዛ ነው የሚተዳደሩት ከዛ አንድ ቦታ ላይ ከሰፈሩ አንድ ቦታ ላይ ለአንዴ ከተቀመጡ በቃ እስከ ሃምሳ መቶ አመት ማለቴ በቃ እዛ ቦታ ነው እስከሚሞቱ ድረስ ልጃቸው የሚወልዱት እዛ ነው። ልጃቸው ተወልዶ የሚያድገው እዛ ቦታ ነው። እዛ ቦታ ነው የሚያገባው በቃ አብዛኛው ጊዜ አግብቶ ራሱ እዛው ቦታ ነው የሚሆነው። እናም ይሄ ጎረቤታቸውም ሌላ ሰው በጣም የማያውቁት የስጋ ዝምድና ምናምን የሌላቸው የደም ዝምድና የሌላቸው ሌላ ሰው ካለ እዛ ተወልዶም እንደነሱ ጎረቤታቸው ካለ በቃ በጊዜ ሂደት ውስጥ በቃ ቤተሰብ ይሆናል ማለት ነው። በጣም ነው የሚቀራረቡት ምናምን ከዛ በዛ ምክንያት ቤተሰብ ወደ ቤተሰብነት ያድጋል ርክባቸው ማለት ነው። እና ለኔ ደግሞ ቤተሰብ የሚባለው የግድ የደም የደም ርክብ ሊኖርበት ይገባል ብዬ አላስብም። አሁን አንድ ሰው አንድ ሰው ቤተሰቤ ነው ለማለት ለኔ የግድ በደም ማለቴ ወይም ወንድሜው መሆን የለበትም ወይም በቃ የስጋ ዘመድ የምንለው ነገር አለ አይደል? የግድ እንደዛ መሆን የለበትም ማለት ነው። እኔ እንደዛ ነው የማስበው አብዛኛው ኢትዮጵያውያን እንደዛ ነው የሚያስበው ብዬ እገምታለው። ግን እዚህ ቤተሰብ ብለን ስናነሳ ምንድነው? በቃ የሚነሳው አእምሮአችን ውስጥ የሆነ አሁን አንድ ቤተሰብ አለ ሌላም ቤተሰብ አለ ከዛ እንደዛ እንደዛ እያለ ወዴት ያድጋል ከቤተሰብነት አልፎ ወደ በቃ ባህልም ሊያድግ ይችላል። ለምሳሌ የአንድ ቤተሰብ ያለው ባህልና ሌላ ቤተሰብ ያለው ባህል ሊለያይ ይችላል። በትንሽ መጠን አሁን አንድ አካባቢ የሚኖሩ ከሆነ። ለምሳሌ ትግራይ ውስጥ የሚኖር ከሆኑ ሰዎቹ ያላቸው እያንዳንዱ ቤተሰቦች ማለቴ የተለያዩ ቤተሰቦች ያላቸው ባህል ሊመሳሰል ይችላል ተመሳሳይ ነው። ግን አንዳንዴ እንዴት ነው የባህል ልዩነት ምናምን የሚመጣው ብለን ስናስብ። ቤተሰብ ውስጥ አሁን አንዱ ቤተሰብ ከሌላ ቤተሰብ የሚያለያየው ነገር አለ። ያ ልዩነት ሲሰፋ ነው ሌላ ባህል አሁን ለምሳሌ ሌላ ባህል ሊይዝ የሚችለው ማለት ነው። አሁን ለምሳሌ አንድ ቤተሰብ አለ። የራሱ የሆነ የተለየ ነገር ያደርጋል ለምሳሌ በዓልን መስከረም አንድ አዲስ አመት ብዬ አከብራለሁ ቢል ያ ቤተሰብ አይ ሌላ ደግሞ አይ እኔ በዓልን አዲስ አመትን ጥቅምት አንድ ነው የማከብረው። ቢል እንደዛ እንደዛ እያለ ሌላ ሌላ ነገርም እንደዛ ቢያደርጉ ቢለያዩ በሌላ ነገርም ያ ልዩነት የሰፋ ሲሄድ ያ ቤተሰብ ማለት የእያንዳንዱ ቤተሰብ የተለያየ ባህል የኖረ ይኖረዋል ማለት ነው። በቃ የተለያየ ባህል እያንዳንዱ ቤት ሰው የተለያየ ባህል ይኖረውና በቃ በዘር ወደ መከፋፈል ምናምን ይደርሳል ያደርሳል ብዬ አስባለሁ። ያ ነገር እና ቤተሰብ ስንል ከደም ዝምድና ባሻገር ለኔ በቃ ዝም ብለን ቋጁኞቻችን ምናምን የነበሩት ራሱ ሰዎች በጣም ስንቀርባቸው ወደ ቤተሰብነት ደረጃ ያድጋል ብዬ አስባለሁ። ማለት ነው

ዶሮ ዶሮ ስንል በቃ በአብዛኛው ጊዜ ወደ እንትን ወደ አምሮ የሚመጣው የበአል ሰሞን ነው ማለት ነው። ለኔ ዶሮ ሳነሳ እንዴ የበአልን ሰሞን ነው የማነሳው ማለት ነው። ትዝ የሚለኝ ለምሳሌ ዶሮ መጀመሪያ ዶሮ ምንድን ስንል ዶሮ ከቤት እንስሳ አንዱ አንዷ ሆና ከዛ ጥራጥሬ የምትበላ ማለት ነው ጥራጥሬ ምናምን ነው አብዛኛው ጊዜ የምትበላ ግን ሁሉንም ትበላለች እንጀራም ትበላለች። እንጀራ ማለት የኢትዮጵያ ባህላዊ ምግብ ነው። እንጀራም ትበላለች አምባሻም ትበላለች ዳቦም ትበላለች ግን ዝም ብለው አይደለም ማለት አፈርፍረን ምናምን ነው የምንሰጣት እንጂ ዝም ብለህ እንጀራ እንጀራ በቃ ዝም ብለህ ብትሰጣት ራሱ እንትን ስላላት ያ የምትበላበት አፏን ምንድነው የሚባለው ያ የሆነ እሱን ነገር ያ አፏ ለመብላት የምትጠቀምበት በዛ አድርጋ መብላት በራሷም ትችላለች። እና ሁሉንም ምግብ ትበላለች ዶሮ ማለት ነው። ከሳር ውጪ ከሳር ውጪ ሁሉንም በአጠቃላይ ሁሉንም መብላት ትችላለች። እና ግን አብዛኛው ጊዜ ምንድነው የምትበላው? ዶሮ ኢትዮጵያ ውስጥ በተለይ ጥራጥሬ ነው የምትበላ ማለት ነው። እና ዶሮ አሁን ማለት ዶሮ የምንላት እንቁላል የምትጥል የምትጥል የምትጥል ናት። እንደውም ኢትዮጵያ ውስጥ አብዛኛው ጊዜ ምንድነው ለበአል ሲሆን ዶሮ ነው የሚታረደው። በቃ ወይም በግ ራሱ ወይ በግ ፍየል ራሱ ታርዶ ለጠዋት ለቁርስ ምናምን ተብሎ ራሱ ዶሮ ይሰራል ማለት ነው። እና ዶሮ ኢትዮጵያ ደግሞ ዶሮ የሚሰራበት መንገድ በቃ እንትን ነው ማለቴ ይለያል ከሌላው ጋር ይለያል ማለት ነው። እንዴት ነው? በበርበሬ ምናምን ነው የሚሰራው ማለት ነው በተለየ መንገድ ነው የሚሰራው። በቃ ያ ዶሮ የሚሰራው ዝም ብሎ አይጠበስም አሁን የዶሮ ስጋ ዝም ብሎ እንደ ጥብስ ምናምን ጥብስ ጥብስ አድርጎ ተከትፎ ምናምን አይሰራም ኢትዮጵያ ውስጥ ማለት ነው። እንደዛ ብሶ ተደርጎም የሚያውቅ አይመስለኝም ተከትፎ እንደዛ ተደርጎም የሚያውቅ አይመስለኝም። እና ምንድነው እንዴት ነው የሚሰራው? አጥንቷ ይዋጣልና ማለቴ በአጥንቷ ትከፋፈላለች አስራ ሁለት ምናምን ይሆናል። ከዛ በበርበሬ በሽንኩር በቲማቲም በቅመማ ቅመም ይገባበታል ቅቤ ይገባበታል እንደዛ ተደርጎ ነው ዶሮ የሚሰራው ማለት ነው። እና ዶሮ ተሰርቶም ራሱ እንቁላል አስራ ሁለት ዶሮ የዶሮ ወጡ ውስጥ ይገባበታል ማለት ነው። እና አብዛኛው ጊዜ ለአስራ ሁለትሰው ምናምን ይሆናል የደሮ ወጥ ማለት ነው። እና ደሮ ወጥ ሲበላ ደግሞ ዝም ብሎ ለብቻ ምናምን አይበላም እኔ በቃ እኔ እንጃ የሚያደርግ ሰው ይኖሩ ይሆን? አላውቅም ግን ዶሮ ሲሰራ ተሰባስቦ ነው ሰው የሚበላ ማለት ነው። እኛም እኔም ተሰባስቤ ከሰዎች ጋር ነው የምንበላው። እና ይህን ያህል በቃ ማለቴ ባህላችን ላይ ዶሮ የዶሮ ወጥ ብዙ እንትን አለው ብዙ ተጽዕና አለው ብዬ አስባለሁ ዶሮ ወጥ የምንበላበት ስርዓት በጣም ደስ የሚለው ማለት ነው። ሌላ ደግሞ ዶሮ ስናነሳ አሁን አሁን ኢትዮጵያ ውስጥ እንደውም የዶሮ እርባታ እየተስፋፋ ነው። ድሮ በባህላዊ መንገድ ነበር እንዴት ነው በባህላዊ መንገድ ስል? አሁን በቃ አንድ ዶሮ ወይም ሁለት ዶሮ። ይኖሩህና ከዛ ከዛ በኋላ እንቁላል ሲጥሉ ምናምን እነዛ እንቁላል ማለቴ እነዛ እንቁላል ወደ ዶሮ የሚቀየሩበት። ምንድነው የሚባለው ሂደት አለው የራሱ የሆነ። ያዶሮ እንድታቅፎ ምናምን በመድረግ የሆነ ምቆት ምቆት እንድትሰጠው በማድረግ ከዛ ወደ ጫጩት የሚቀየሩበት ሂደት ነበር ከዛ ወደ ዶሮ ያድጋል ነው ማለት ነው። አሁን አሁን ግን ኢትዮጵያ ውስጥ ይሄ የዶሮ እርባታ የዶሮ እርባታ በጣም እየተስፋፋ ነው። እንዴት ነው እየተስፋፋ ያለው? አሁን በኢንኩቤተር ምናምን ዶሮ የዶሮ እንቁላል ወደ ጫጮች ሊቀየር የሚችልበት እድል እየተፈጠረ ነው። እና አብዛኛው ሰው ደግሞ ወደ ዶሮ እርባታ ስራ እንትን የሆነ ነው እያዘነበለ ነው ማለት ነው። ይሄ የተፈጠረው ደግሞ በስራ እጦት ምክንያት ነው ብዬ አስባለሁ። በቃ አንዳንዱ ዲግሪም ይዞ ምናምን መስሪያ ቤት ላይ ወይም የሆነ ቦታ ላይ ስራ ሳይቀጠር ሲቀር ስራ ሲያጣ ምናምን የዶሮ እርባታ ምናምን አብዛኛው ሰው ይጀምራል። እና እንደውም በጣም የሚገርመው ነገር እንደውም በጣም ነው የሚያዋጣው የዶሮ እርባታ ማለት ነው። ግን የሆነ ኢትዮጵያ ውስጥ ምን አለ ባህል? አምስት አመት ወይም ስድስት አመት ዩኒቨርሲቲ ውስጥ ገብተህ ተመርቀህ በቃ እንደዛ አይነት ስራ እንዴት ለምንድነው የምትሰራው ምናምን የሚባል አይነት አስተሳሰብ ስላለ። አብዛኞቹ መጀመሪያ ሞራል ይጎዳሉ ማለት ነው። ወደ ዶሮ እርባታ ምናምን የሚገቡ ሰዎች ደግሞ የተመረቁ ሲሆኑ የተመረቁ በትምህርት ስድስት አመት ዩኒቨርሲቲ ገብቶ ተመርቆ ወደ ዶሮ እርባታ ሲገቡ መጀመሪያ የስነ ልቦና ተጽዕኖ ይደርስባቸዋል። ግን በቃ በዛ ያ ደርሶባቸውም ጠንክረው ያ የድሮ እርባታ ተቀጥልበት በጣም ነው ውጤታማ የሚሆኑት ማለት ነው። እንደውም በጣም ነው የዶሮ እርባታም የሚያዋጣው እኔ ሳስበው ማለት ነው። ብዙ ድካም አለው ግን ደግሞ ብዙ ድካም በዛ ድካም ደግሞ ብዙ ትርፍም አለ ብዬ አስባለሁ

ነገ ነገ ስንል ወደ አእምሮአችን ሚመጣ ከዛ ዛሬ ብለን ከዛ ደግሞ አንዴ ተኝተን ስንነሳ ያለው ቀን ነው ነገ የምንለው ማለት ነው። እና ግን ነገ ግን ከዛ ባሻገር ብዙ ትርጉም ትርጓሜ ሊኖረው ይችላል በቀለል ባለው እንሞክረውና በቀለል ባለው እንጀምርና ነገ ስንል አሁን አዎ ቅድም እንዳልኩት ከዛሬ ከዛሬ በኋላ ያለው ቀን ነው ማለቴ ተኝተህ ምናምን ሲነጋ ምናምን ያለው ጊዜ ነው ነገ የሚባለው ማለት ነው ሌላ ግን ነገ ስንል ሁሌ እኔን በአእምሮዬ እንደሚመጣ ብሩህ ተስፋን ነው ማለቴ ለቀጣይ ያሰብነው ነገ አሁን አይ አሁን አሁን ምማረው አሁን ለምሳሌ ምን እንላለን አሁን ምንማረው አሁን እንዲህ ምለፋው እኮ ለነገ ህይወቴ ስል ነው እንላለን አሁን ነገ ስንል ከዛሬ በኋላ ያለችው ቀን ብቻ አይደለም ነገ ስንል በቃ ቀጣይ ያለው ህይወታችን ማለቴ ከአስር አመት ያለው ከአስር አመት በኋላ ያለው ህይወታችን ሊሆን ይችላል ወይ ደግሞ ከሃያ አመት ወይ ደግሞ ከሞት በኋላም ያለው ህይወታችን ሊሆን ይችላል ነገ ብለን ምንጠራ ማለት ነው እና ነገ ስንል በቃ ቀጣይነት ያለው ነገር ቀጣይነት ያለው የሆነ ቀን ማለቴ የሆነ ቀን ላይ መድረስ ምፈልገው ቦታ ቦታም ሊሆን ይችላል ነገ ብለን ምንጠራው ማለት ነው እንደም አንዳንዴም በዚህ አጋጣሚም ትናንት እንላለን አሁን አንዳንዴ ሰዎች ሲያወሩ ምን ሲል እንሰማለን ትናንት ያለፈው ህይወቴ እኮ ለ የኔ በጣም ከባድ ነበር ትላንት ያለ ያሳለፍኩት ህይወት በጣም ከባድ ነበር ምናምን ይላሉ አሁን ትናንት ሲ ሲባል ከት ከዛሬ በፊት የነበረችው ቀን እሷን ቀን ብቻ ለምሳሌ አሁን ዛሬ ሰኞ ብንል ትናንት ማለት እንደው በቃ ዝም ብለን እንደ ኖርማል በተለመደው ቋንቋ ስናወራ ትናንት ካልን ምንድነው ዛሬ ሰኞ ቢሆን ትናንት ማለት እሁድ ማለት ነው ግን በቅኔ ማለቴ ዝም ብለን ውስጣዊ ውስጣዊ ትርጉሙ ስንመረምረው ትላንት አሁን ሰዎች እኔ ትላንት ያሳለፍኩት ህይወት እኮ በጣም ከባድ ነበር ማንም ሰው ሊያልፈው የማይችለው አይነት ህይወት ነው ያለፍኩት ግን እኔ ጠንካራ ሁኜ ምናምን ቢሉ ትናንት ሲሉ ምንድነው ያቺ እሁዷን ሳትወን ሚያመለክቱት ያለፈው አስር አመት ከአስር አመት በፊትም የነበር ህይወታቸው ሊሆን ይችላል ከአምስት አመትም በፊት ሊሆን ይችላል በቃ ግን በቃ ዝም ብሎ ረጅም ጊዜ ረጅም ጊዜን ሊያመለክት የሚችልበት እድል አለ ማለት ነው እንዳውም አብዛኛው ሰዎች እንደዛ ነው ሚሉት ትናንት ያለፈው ህይወቴ ምናምን በቃ አሁን ላይ ጠንካሬ ጥንካሬዎች የሆኑ አብዛኞቹ ሰዎች ምን እያሉ ነው የሚያወሩት አሁን ላይ በጣም ተጽዕኖ እሚ ሊፈጥሩ የሚችሉ ለሰው የሚጠቅም ነገር ሊፈጥሩ የሚችሉ ለራሳቸውም በቃ ትልቅ ዳርጃ ላይ የደረሱት ሰዎች አብዛኛው ጊዜ ትናንት ያል ያሳለፍኩት ህይወት እኮ ምናምን እያ እያሉ ነው የሚያወሩት ማለት ነው እነሱም የዛኔ ትናንት በሚሉበት ጊዜ ምን እያሉ ነበር አይ እኔ እኮ አሁን እንዲህ አይነት መከራ የማሳልፈው ለነገ ህይወቴ ስል ነው ምናምን ብለው ነገን ሊገልጹት ይችላሉ ማለት ነው ነገ ሲሉ አሁን አሁን ላይ የደረሱበት ቦታ ነው የዛኔ ነገ ብለው እየጠሩት የነበረው ማለት ነው እንጂ ቅድም እንዳልኩት ለምሳሌ የዛሬ ሰኞ ቢሆን ትናንት የሚሉት እሁድ አይደለም ነገ የሚሉት ደግሞ ማክሰኞን አይደለም ማለት ነው በቃ በአጠቃላይ ቀጣዩ ቀናት ማለቴ በህይወታቸው ለምሳሌ ዛሬ ሰኞ ቢሆን ነገ ለነገ ህይወቴ ብዬ እኮ ነው ይሄ ይሄን ያህል ምጥረው ቢል አንድ ሰው ለሰ ለማክሰኞ ህይወቱ ብሎ አደለም ለቀጣይ ህይወቱ ለአስር አመት ከሰኞ በኋላ ለቀጣይ አስር አመት ሊሆን ይችላል ለቀጣይ አምስት አመት ሊሆን ይችላል ለቀጣይ ሁለት አመትም አንድ አመትም ሊሆን ይችላል ማለት ነው እና ነገ የሚለው ከአንድ ቀን ባሻገር ሌላ ብዙ ቀናቶችም ወራቶችም አመታትንም ሊያመለክት ይችላል ማለት ነው ነው እንደውም እኔ ይቺን ቃል መጠቀም በጣም ነው ደስ የሚለኝ ማለት ነው ምክንያቱም ለኔ ተስፋ ነው ነገ ስል በቃ ተስፋ ነው የሚታየኝ ማለት ነው አሁን ዛሬ የሆነ ነገር ሳይሳካልኝ ቢቀር አይ በቃ ችግር የለውም አሁን አልተሳካልሽም ነገ ግን ታሳኪዋለሽ እላለው ማለት ነው አሁን ቅድም እያልኩት እንደነበር ግን ነገ ማለት ያቺ ቀኗ ማለቴ ለምሳሌ ዛሬ ሰኞ ብሆን ለማክሰኞ ማክሰኞን ታሳኪዋለሽ ለማለት አደለም ከአንድ ሳምንትም በኋላ ሊሆን ይችላል ከአንድ ወርም ቡኋላ ሊሆን ይችላል በቃ ማክሰኞም እኮ ሊሆን ይችላል ግን አብዛኛው ጊዜ ነገን ብለን ምን ምንጠራው በህይወታችን ውስጥ ማለቴ እንዳጠቃላይ በህይወታችን ውስጥ ስናወራ ለብዙ አመታትን ነው ሚወክለው ማለት ነው እና እንዳውም እኔ ይቺን ቃል በደንብ ነው የምጠቀማት በቃ ሳይሰካልኝ ሲቀር ወይ ደግሞ አሁን ላይ በጣም እየደከምኩኝ ከሆነ ምናምን አይ የሆነ ሰው ለምንድነው ይሄን ያህል የምትደክሚው ቆይ አታርፊም ምናምን ሲለኝ አይ አሁን እንዲህ ምለፋው እኮ ለነገ ህይወቴ ብዬ ነው የነገ ህይወቴ ከዛሬ የተሻለ እንዲሆን ስለምፈልግ ነው ምናምን ብዬ እገልጻለሁ ማለት ነው በቃ እና ሁሌ ለነገ ህይወት ብየ እጥራለሁ

መቼ መቼ ነው እሚለው እና መቼ ስንል ቀንን ነው እሚገልጽልን መቼ ስንል አሁን ለምሳሌ መቼ ልምጣ የሆነ ሰው መቼ ልምጣ ምናምን ሲል በየትኛው ሰዓት ልምጣ ለማለት ነው ማለት ነው። እና መቼ እሚገልፅልን ቀንን ነው ማለት ነው ቀንን ሰዓትን ሁኔታን ማለቴ ሁኔታን አዎ ሁኔታም ይገልጻል መቼ ስንል በቃ አብዛኛው ጊዜ እምንገልፀው ሰዓትን ነው ማለት ነው። እንደውም ግጥም ላይ ምናምን ድርሰት ላይ አይደለም ድርሰት ላይ ልብ ወለድ ላይ መቼት ብለን እንገልጻለን እንዴት ምን ማለት ነው መቼና የት ለማለት ነው። አሁን አንድ ደርሰት የደርሰት ባህሪ የሆነው የልብ ወለድ ባህሪ የሆነው ምንድነው መቼት አለው ብለን እንገልጻለን ማለት ነው። መቼት ስንል መቼና የት እሚለው ነገር ሊያካትት ይገባዋል ለምሳሌ አንድ ልብ ወለድ የተጻፈው በአስራ ዘጠኝ ዘጠና ቢሆን ይሄ መቼ የተባለውን መቼ እሚለው ጥያቄ ይመለሳል ማለት ነው። እና ያ መቼ እሚለው ጥያቄ ለመመለስ ደግሞ ለምሳሌ ይሄ በአስራ ዘጠኝ ዘጠና ነው የተጻፈው የዛን ታሪክ ነው ብንል የዛን ሰዓት ታሪክ ባህል የሰውን አኗኗር ምናምን ሊገልፅ ይገባዋል ማለት ነው መግለጽ አለበት የግዴታ ነው። አሁን ይሄ አሁን አንድ ልቦለድ ማለት ነው በአስራ ዘጠኝ ዘጠና ቢጻፍ ግን ያ ባህል ታሪክ ደግሞ ያ ማለቴ የሁለት ሺህ ሃያ ማለቴ ለቀጣዩ ያ ደራሲው አስቦ ምናምን እሚጽፈው ከሆነ ግን በአስራ ዘጠኝ ዘጠና ይሄ ተፈጠረ ሊል ካለ ማለት ነው ያ ስነ ጽሁፍ ያልቦለድ ትንሽ የእውነተኛው አለም ነፀብራቅ ሊሆን አይችልም ብዬ አስባለሁ ማለት ነው። እና እንደውም አንድ ልቦለድ እንትን ማሟላት ያለበት ነገር ነው ብዬ እማስበው መቼ የሚለው ነገር መመለስ አለበት ማለት ነው። አሁን አሁን ለምሳሌ እኔ አሁን የሆነ ልቦለድ ልጽፍ ብፈልግ መጻፍ ብፈልግ ማለት ነው አሁን ላይ ስንት ነን ያለነው ዓመተ ምህረቱ በኢትዮጵያ በኢትዮጵያውያን አቆጣጠር ሁለት ሺህ አስራ ስምንት ነን በፈረንጁ ደግሞ ሁለት ሺህ ሃያ ስድስት ላይ ነን ማለት ነው። አሁን ላይ እና እኔ አሁን ልቦለድ መጽሐፍ ብፈልግ በዚህ ጊዜ ይሄን መቼ እሚለውን ነገር ለመመለስ በዚህ ጊዜ እሚፈጠሩ ነገሮች ለምሳሌ አሁን አሁን ጊዜው አሁን የቴክኖሎጂ ጊዜ ነው አይደል ስለዚህ ስለ አንድ ሰው ታሪክ ላወራ ብፈልግ ልቦለድ ልጽፍ ብፈልግ ማለት ነው ቴክኖሎጂውን ቴክኖሎጂውን ማስገባት አለብኝ አሁን ላይ ያለው ቴክኖሎጂ ማለት ነው አሁን ለምሳሌ ተማሪዎች አሁን አሁን ላይ ለማጥናት ምንድነው እሚጠቀሙት ዩቲዩብ ምናምን ማለት ነው እንደውም አብዛኛው ጊዜ መጽሐፍ አያነቡም እና ፈትናም ኦንላይን ማለቴ በመስመር ላይ እየሆነ ነው ማለት ነው። አሁን እንደ ድሮ ያሁኑ በዚህ ጊዜ የጻፍኩት ልቦለድ እንደ ድሮው ተማሪዎች መጽሐፍ ነው እሚያነቡት ስልክ አይጠቀሙም ምናምን ብዬ ያልቦለድ ብጽፈው ስልክ እንደማይጠቀሙ ማለቴ ዩቲዩብ ቪዲዮዎችን እንደማያዩ ሪሎችን ማለቴ ኢንስታግራም ማህበራዊ ሚዲያ እሚባሉ አሉ አይደል እነሱን እንደማይጠቀሙ ምናምን አድርጌ በአሁኑ ጊዜ ብጽፍ ይሄ ልብ ወለድ መቼ እሚለው ነገር መቼ እሚለው ነገር በደንብ ሊመልስ አልቻለም ማለት ነው። ስለዚህ አሪፍ ልብ ወለድ ነው ለማለት ያስቸግራል ማለት ነው እና እንደውም እኔ አንድ ልቦለድ ማሟላት እሚገባው ነገር መቼ እሚለው ነገር መመለስ አለበት ብዬ አስባለሁ ማለት ነው። እና ሌላ በመቼ ውስጥ እምናነሳው አሁን የሆነ ነገር ሲነገር ማለት ነው የሆነ መረጃ ምናምን ሲደርሰን መቼ ነው ይሄ መረጃ እንዲህ የተሰማው ብለን መጠየቅ አለብን። አሁን አንዳንዴ ምንድነው እሚያጋጥመው ለምሳሌ ዋጋ ላይ የሆነ ገበያ ላይ የአንድ እቃ ዋጋው ለምሳሌ አሁን ላይ ምን ትሰማለህ ሁለት ሺህ ነው ዋጋው ትሰማለህ? እና ሁለት ሺህ ነው ብለህ ሁለት ሺህ ብር ይዘህ ወደ ገበያ ስትሄድ እቃው አስር ሺህ ነው ይሉሃል ማለት ነው። እና ይሄ የዚህ ችግር ምንድነው የመጣው? ሁለት ሺህ እኮ የምርም ነበረ እቃ ዋጋው ግን አሁን ላይ ግን አስር ሺህ ነው የተባልከው እንዴት ነው ይሄ እሚፈጠረው? ያ ሁለት ሺህ የነበረው መቼ ነው እሚለው ነው እና አንዳንዴ ምንድነው የሆነ መረጃ ምናምን ሲደርሰን ይሄን መረጃ የየትኛው ሰዓት ነው የመቼ ነው ብለን መጠየቅ ልንጠይቅ ይገባል። እንጂ ሌላ እንትን ነው እሚሆንብን ኪሳራ ነው እሚሆንብን ማለት ነው። አሁን ለምሳሌ ቅድም እንዳልኩት በሁለት ሺህ ብር ይዘን ሁለት ሺህ ብር ብቻ ይዘን ስንሄድ ሳንገዛ እንመለሳለን እቃ ማለት ነው። ይሄ ይሄ የምን ችግር ነው? መቼ እሚለው ነገር ስለማንጠይቅ ነው። እና ሁሌ በህይወታችን ይህ ነገር መቼ ነው የተፈጠረው በድጋሚስ መቼ ነው እሚፈጠረው እሚለው ነገር በህይወታችን መመለስ አለብን። ካልሆነ ግን በቃ የሆነ ህይወታችን ውስጥ በቃ ኪሰራ ነው እሚሆንብን ዝም ብሎ ሁሉንም ነገር ብናቅድ ራሱ መቼ እሚለው ነገር ለራሳችን መቼ ነው ይሄ እሚሆነው ምናምን እሚለው መመለስ ካልቻልን በቃ ምንም ዋጋ የለውም ማለት ነው። እና መቼም በዚህ ነው

ችግር የለም። ችግር የለም ስንል በቃ ሁሌ እንደውም ይሄ ቋንቋ በአማርኛ ውስጥ ሁሌ የምንጠቀምበት ቋንቋ ነው እኔ በቀን ውስጥ ሳልጠቀምበት ውዬ አላውቅም ይሄ ቋንቋ ማለት ነው። ይሄ ቃል ችግር የለም ሳልል ውይ አላውቅም እንዴት ነው ይሄ የሚፈጠረው? አሁን ለምሳሌ የሆነ ስራ ስንሰራ የሆነ ችግር ማለቴ የሆነ ስራ እየሰራን ከሆነ እና ለምሳሌ የሆነ የሆነ ሰው የሆነ ነገር ቢያደርገን እና ይቅርታ ምናምን ብሎ ሲጠይቀን አይ ችግር የለም ምናምን ብለን እንመልሳለን ማለት ነው። እና ችግር የለም ብለን ለሰዎች አብዛኛው ጊዜ እንመልሳለን ማለት ነው። ሌላ ነገር ደግሞ የሆነ ስራ ላይ ማለት ነው በቃ አሪፍ እየሰራ ነው ከሆነ። ስራው አሪፍ እየሰራ ነው ከሆነ ለምሳሌ የቴክኒክ ችግር የማያመጣ ከሆነ የቴክኖሎጂ የአየር ሁኔታ የማይቀየር ቢሆን ምናምን ስራው ላይ በቃ ምንም አይነት ችግር ከሌለ ምንድነው የምንለው? ችግር የለም ነው የምንለው ማለት ነው። በቃ ስራው ላይ ችግር የለውም ነው የምንለው እና ችግር የለም ሁሌ የምንጠቀምበት ቃል ናት ማለት ነው። እንደውም በቃ አንዳንዴ የሆነ አብዛኛው ሰው የሆነ ጥፋት አጥፍቶ ራሱ የሆነ በቃ አሞኝም ራሱ የሆነ ለራሴ ችግርም ፈጥረውብኝ ለምሳሌ አሁን አንድ ሰው ሳያስበው እግሬን ቢረግጠኝ ማለት ነው። ይቅርታ ብሎ ሲጠይቀኝ እግሬንም አሞኝ ማለቴ ችግርም አምጥቶብኝ ማለት ነው አሁን ለምሳሌ እግሬ ላይ የሆነ ቁስል ምናምን ቢኖር እና ቢረግጠኝ በጣም ነው የሚያመኝ አይደል? የሆነ ችግር አምጥቶብኛል ማለት ነው። ግን ይቅርታ ብሎ ሲጠይቀኝ ምንድነው የምለው? ችግር የለም ነው የምለው ማለት ነው። አብዛኛው ጊዜ እና ችግር የለም ለማለት የሆነ እንደ በቃ እንደ መልስ ነው የምንጠቀምበት ማለት ነው። ይቅታ እንደመስ ነው ችግር የለም ብለን የምንመልሰው ማለት ነው። በቃ አብዛኛው ጊዜ እንደዛ ነው ሚመለሰው የሆነ ነገር ሰው ይቅታ ምናምን ብለው ሲጠይቅህ አይ ችግር የለም ምናምን ብለን ነው የምንመልሰው እኛ ኢትዮጵያውያን ማለት ነው። ሌላ ነገር ደግሞ ችግር የለም ስንል አሁን ባልም ላይ ማለት ነው ሁላችንም የተለያየ ባህል ነው ያለን የተለያየ ያኖኖር ሁኔታ ነው ያለን። በቃ ማለት ብዙ በቃ ብዙ ባህሎች አሉ ብዙ የአማጋገብ ስርዓት አሉ ብዙ የአለባበስ አይነቶች አሉ ማለት ነው። አለም ውስጥ እና ይሄ ይሄ ምንድነው? ይሄ ልዩነታችን ለጥላችን መንስኤ ሊሆን አይገባውም። እና ይሄ ነገር ችግር ሊሆን አይገባም ማለት ነው። ይሄ ማለት አንድ ሰው ሁሉም ሰው ባልም ላይ ያለው ሰው አንድ አይነት ልብስ የግድ መልበስ አለበት አንድ አይነት ምግብ የግድ መብላት አለበት ምናምን ብለን ችግር መፍጠር የለብንም ማለት ነው። እና ሌላ ነገር ደግሞ ምንድነው? ልጆች ላይ ማለት ነው ልጆች ላይ አሁን አንድ ልጅ ከማለት ከልጅነቱ ጀምሮ ስለ ባህል ምናምን ማወቅ አለበት ማለት እንዴት ነው የሚያውቀው? አሁን የራሳችን ባህል አለ አላደል አሁን ለምሳሌ እኔ ልጅ ቢኖረኝ ሚኖረው አይነት ባህል እኔ ያለኝ ባህል ነው የሚኖረው ማለት ነው። በአብዛኛው ጊዜ ማለት ነው ምክንያቱም እኔ እኔ እኔ ያለሁበት አካባቢ እኔ ያለሁበት ሁኔታ ምናምን ነው ያ ልጅ የሚቀርጠው ማለት ነው። እና ግን አሁን የኔ ባህል እይይዛል አይደል የአካባቢያችን ባህል ይይዛል ለምሳሌ አሁን ኢትዮጵያ ውስጥ የኢትዮጵያ ባህል ሊይዝ ይችላል ያ ልጅ ማለት ነው። ግን ግን ደግሞ ምንድነው ማስተማር ያለብን? የሌላ ባህል አሁን ሌላ ባህል ያላቸው ሰዎች አሉ። አሁን ለምሳሌ ኢትዮጵያ የኢትዮጵያ ባህል ልጁ የኢትዮጵያ ባህል ቢኖረው እና ሌላ ልጅ ደግሞ የሆነ የሌላ ሀገር ለምሳሌ የኤትራ ባህል ቢኖረው ምንድነው የኤትራ ባህል መኖሩ ችግር የለውም ብለን ለልጁ መናገር አለብን ማለት ነው። ማለት አሁን ከእኛ የተለየ ባህል ያላቸው ሰዎች ከእኛ የተለየ የአኗኗር ሁኔታ ያላቸው ሰዎች ምናምን ካንተ ጋ ቢጫወቱ ካንተ ጋ ትምህርት አብራችሁ ብትማሩ ምንም ችግር የለም። ችግር የለውም ምናምን ብለን ለልጁ መንገር አለብን ማለት ነው። ካልሆነማ በቃ ወደ ጥል ነው የሚያመራው። አሁን እንደውም አሁን አብዛኛው ጊዜ የሆነ ልጆች ምናምን የሚጣሉት ማለት ነው። ዝም ብለው አይደለም የሚጣሉት። ከወላጆቻቸው ምናምን እያዩ ነው የሚጣሉት። እንዴት ነው? አሁን ወላጆቻቸው እዛ ላይ ማለት ልዩነታችን ማለት እያንዳንዱ ሰው ያለው ልዩነቴ ባህልም ሊሆን ይችላል። የመልክም ሊሆን ይችላል የአኗኗርም አብዛኛው ጊዜ የባህል እና የቋንቋ እና የሃይማኖት ምናምን ልዩነት ሲኖር ማለቴ ግዴታ ነው። ልዩነት መኖሩ ምንም ችግር አያመጣም እኮ ህይወታችን ላይ ችግር አያመጣም ግን። የዚህ ልዩነት እንደ ችግር የሚቆጥሩት ከሆነ ወላጆቻቸው ለአብዛኞቹ ልጆች ማለት ነው። እንደ ችግር የሚቆጥሩት ከሆኑ ከሆነ ያ ልጅ የወላጆችን ያይና ከዛ ሌላ ሰው ሌላ ከእሱ የተለየ ባህል ያለው ሰው ሲያይ እንደ ችግር እንደሆነ መጣላት እንደለበት ምናምን ያስባል ማለት ነው። ይሄ ግን ትክክል አይደለም። ማንኛውም ወላጅ ለልጁ የባህል ልዩነት ችግር እንደሌለው ሊያስተምር ይገባል

ኩሽና ኩሽና ስንል በቃ ወደ አምሮየ መጀመሪያ የሚመጣው ወጥ ነው። ወጥ ነው ወደ አእምሮዬ የሚመጣ ማለት ነው ምክንያቱም ኢትዮጵያ ውስጥ ወጥ የሚሰራው ኩሽና ውስጥ ነው ማለት ነው። ወጥ እንጀራ የሚጋገረው። ሌላ ሌላ ነገ የሚሰራው ኩሽና ውስጥ ነው ማለት ነው። ለምሳሌ ኩሽና ውስጥ የኛ ኩሽና ውስጥ ምን ምን አለ? ምጣድ አለ ምጣድ ማለት እንጀራ የሚጋገርበት ነው እንጀራ አምባሻ ምናምን የሚጋገርበት ቦታ ነው። ምጣድ የሚባለው የሚጋገርበት እቃ እቃ ነው ማለት ነው። ሌላ ነገር ኩሽና ውስጥ ምን አለ? ምድጃ አለ ምድጃ ደግሞ ወጥ የሚሰራበት ወጥ የሚበስልበት ምናምን ነው ኩሽና የሚባለው ማለት ነው። ሌላ ኩሽና ውስጥ ምን አለ ማለት ነው ፍሪጅ አለ። ፍሪጅውም ፍሪጅም ኩሽና ውስጥ ነው የሚገኘው ማለት ነው። አሁን ፍሪጅ ለምንድነው የምንጠቀምበት? ምግብ ለማቀዝቀዝ እንዳይበላሽ ለረጅም ጊዜ ሳይበላሽ ለረጅም ጊዜ እንጂ ቆይ የምናደርግበት ምግብ እንዳይበላሽ የምናስቀምጥበት ቦታ ነው ፍሬጅ የሚባለው እቃ ነው ፍሪጅ የሚባለው ማለት ነው። ሌላ ነገር ኩሽና ውስጥ ምን አለ? እንደ ቢላ መክተፊያ ያ ጣውላ ማለት ነው ማለቴ መክተፊያ ሹንኩርት መክተፊያ ምናምን ድስት አለ ብረት የብረት ድስት የሸክላ ድስትም ሊኖር ይችላል። አንዳንዴ ኢትዮጵያ ውስጥ ደግሞ ቡና ስለሚፈላም። ከመፈላቱ በፊት ኩሽና ውስጥ ነው የሚሆነው ያ የቡና እንደ ሲኒ የጀበና ማለቴ ጀበና ሲኒ ምናምን የመሳሰሉ ሮኮበት የመሳሰሉት ኩሽና ውስጥ ነው የሚሆኑት ማለት ነው። ሌላ ደግሞ ፈርኒሎ ሚባል አለ። ፈርኒሎ ምንድነው? እንደ ምድጃዬ ነው ማለቴ እንደ ምድጃ ወጥ የሚሰራበት ቡና ቡና ለማፍላት የምንጠቀምበት ምናምን ነው። ግን አብዛኛው ጊዜ የምንጠቀምበት ፈርኒሎ መብራት ስትጠፋ ነው እንጂ ሁሌ አንጠቀምበትም። በምድጃ ነው የምንጠቀም የምንጠቀመው ማለት ነው። እና ፎርኒሎም አለ ኩሽና ውስጥ ሌላው ኩሽና ውስጥ ምን አለ? እንትን አለ መሰብ አለ። መሶብ ምንድነው? ኢትዮጵያ ውስጥ መሰብ ምንድነው? እንጀራ የሚቀመጥበት እንጀራ እና አምባሻ የሚቀመጥበት ቦታ ነው ባህላዊ ባህላዊ ነው ያ መሰብ የሚባለው። እና እሱን እንትን የሚደረግበት ነው ማለት ነው። ምንድነው? እንጀራ የሚቀመጥበት ሌላ ነገር ደግሞ ኩሽና ውስጥ ምን አለ? እንትን አለ ጠረጴዛ አለ ጠረጴዛ ወንበር አለ ማለት ነው። እና በቃ አንዳንዴ ያ ጠረጴዛ የሆነ ነገር ለማዘጋጀት ስንፈልግ ምናምን የምንጠቀምበት ነው ማለት ነው። ወንበር ደግሞ የምንቀመጥበት የቤት ስራ አሁን ስንሰራ ምናምን ወጥ ስንሰራ ወይ ደግሞ የሆነ ሌላ ስራ ስንሰራ እዛ ተቀምጠን የምንሰራበት ነው ማለት ነው። እና ኩሽና ውስጥ አብዛኛው ጊዜ በቃ ወደ አምሮየ ሚመጣው ማለት ነው ኩሽና ውስጥ ስገባ ራሱ የምግብ ሽታ ነው የሚሸተኝ ማለት ነው። ሁሌ ኩሽና ውስጥ ገና ኩሽና አጠገብ ምናምን ስደርስ የምግብ ሽታ ነው የሚደርሰኝ የሚሸተኝ ማለት ነው። እና እኔ ኩሽናን በጣም ነው የምወደው ምክንያቱም እዛ ምግብ የሚበስልበት ምናምን ቦታ ስለሆነ። ግን ደግሞ ኩሽናም መግባት በጣም ብዙም ደስ አይለኝም ለምንድነው? ኩሽና በጣም ነው የሚሞቀው። ይሞቃል ሽታ አለው ምናምን አንዳንዴ ምግብ መብላት በጣም ስለምወድ ነው እንጂ ኩሽና የምወደው በቃ እዛ መግባት አንዳንዴ ደስ አይለኝም ማለት ነው። አንዳንዴ ደግሞ ምስቅልቅል ይላል ማለቴ እንዴት ነው ለምንድነው ምስቅልቅል የሚለው? በቃ ሁሉም ነገር እዛ ተሰርቶ ምናምን ነው ወደ ሳሎን የሚሄደው ወይም ወደ ሌላ ቦታ የሚሄደው ማለት ነው። ወይም ወደ ክፍሌ ምናምን አሁን ክፍሌ ውስጥ ምግብ ለመብላት ከፈለኩኝ ክፍሌ ውስጥ አይደለም ምግብ የምሰራው ኩሽና ውስጥ እሰራውና ከዛ ወደ ክፍሌ ይዤ ነው የምሄደው ማለት ነው። እና ኩሽና ውስጥም ከዛ ባሻገር ሌላ እቃዎች እንደ ሰሃን ምናምንም አሉ። እና እነዛ ሳህንም የቆሸሽም ወደዛ ነው የሚሄዱት። ኩሽና ውስጥ ነው የሚታጠቡት እነዛ የቆሸሹ በልተን ምናምን ሲቆሽሽ እቃው ኩሽና ውስጥ ሄዶ ነው የሚታጠበው። እና ኩሽና ውስጥ በቃ ሁሉም ያካትታል ማለት ይቻላል። ቆሻሻ እቃ ማለቴ ንጹህ እቃ ማለቴ ለምግብ መስራት ምናምን የምትጠቀምበት ንጹህ እቃ ምግብ ምናምን ሁሉንም ነገር ለምግብ የሚሆን መስሪያ የሚሆን አስቤዛ እንደ ሽንኩት ቲማቲም ድንች ቃሪያ ሰላጣ የአበባ ጎመን ጎመን ቆስጣ ምናምንም ራሱ ኩሽና ውስጥ ይይዛል ማለት ነው። በቃ ኩሽና በቃ የሌለው ነገር የለም። እንደውም የአንድ የአንድ ቤት ሁሉንም አብዛኛው እቃ የሚይዘው የሚጠቅመው ለምግብ ምናምን የሚጠቅመው የሚይዘው ኩሽና ውስጥ ነው ማለት ነው። የሚቀመጠው ኩሽና ኩሽና ነው ማለት ነው። እና በቃ ምግቡም የሚሰራው ክሩሽና ውስጥ ነው አብዛኛው የኢትዮጵያ ቤቶች ምግብ የሚሰራ ኩሽና ውስጥ ነው። እንጂ ሌላ ቦታ አሁን ሳሎን ምናምን አይሰራም ሳሎን ውስጥ አይሰራም ምግብ ማለት ነው። እና ኩሽና መኖሩም ሌላ ሌላ ቤት እንዳይቆሽሽ ሁሌ እንዳይቆሽሽ ያደርገዋል ማለት ነው ኩሽናው ብቻ ነው ማጽዳት የሚጠበቅብህ ማለት ነው። እና ኩሽና ይሄን

ሰርዝ ቃሉ ሰርዝ ነው የሚለው እና ሰርዝ ስንል ምንድነው አሁን ለምሳሌ የሆነ ነገር ስንሳሳት ትምህርት ላይ ደብተራችን ላይ እየጻፍን ባለንበት ሰዓት የሆነ ነገር ስንሳሳት ምናምን ምንድነው የምናደርገው እንሰርዘዋለን ማለት ነው መሰረዝ ማለት የሆነ ነገር ማጥፋት ማለት ነው እንደ ማጥፋት ነው ማለት ነው ማለት ነው። እና ሰርዝ ስንል ለምሳሌ በምን እንሰርዛለን? ለምሳሌ እስክርቢት በእስክርቢቶ እያጻፍን ብንኖር አንዳንዴ የእስክርቢቶ ማጥፊያ አለ እሱን መጠቀም ትችላለህ ማለት ነው። ግን አብዛኛው ጊዜ የስክሪቢቶ ማጥፊያ አንጠቀምም ማለት ነው እንደ ተማሪ እኔ አልጠቀምም የስክሪፕቶ ማጥፊያ የለኝም። አንዳንድ ቢሮዎች ግን አብዛኛው ቢሮዎች ማለትም በሚያስችል ደረጃ ወይ ደግሞ የትምህርት አሁን ዳይሬክተር ቢት ሊሆን ይችላል። ወይ ደግሞ እነዛ ማለት የትምህርት አሁን ትልቅ ተቋማት አለ አይደል እነዛ ውስጥ የስክሪፕቶ መሰረዣ አላቸው ማለቴ ስክሪቶ የሚጠፋበት ማለት ነው። እኔ አልጠቀመው ያ ነገር የስክሪፕቶ ማጥፋት አልጠቀመም እነሱ ግን ይጠቀማሉ ማለት ነው። ስርዝ ድልዝ እንዳይሆን ብሎ ይጠቀማሉ ማለት ነው። እና ሌላ ደግሞ ሰርዝ ማልቴ መሰረዝ የምጠቀምበት አሁን እኔ ስዕል መሳል በጣም ነው የምወደው እና ስዕል ስስል ግን የግድ በእርሳስ ነው የምስለው እና የግድ ላጲስ ያስፈልገኛል ማለት ነው። ለምንድነው ለመሰረዝ ለመሰረዝ ነው የምጠቀምበት ላጲስ ማለት ነው? ምክንያቱም ስንስል በጣም በጣም ተጠንቅቀን ነው የምንስለው ስዕል ማለት ነው። የሆነ ነገር እንዳንሳሳት ምናምን ብለን ደግሞ አንድ ሰው ዝም ብሎ በአንድ ሰዓት ወይ ደግሞ በአንድ ግማሽ ሰዓት ወይ ላያልቅ ይችላል ማለት ነው። ለምሳሌ እኔ በቃ መካከለኛ የሚባል ስዕል ብዙም የማይከብድ አይነት ስዕል ከሆነ አራት ሰዓት ነው የሚፈጅብኝ ስዕል ቆንጆ አድርጌ ለማሳል አራት ሰዓት ነው የሚፈጅብኝ ማለት ነው። በዚህ አራት ሰዓት ውስጥ ስንቴ በቃ አንዳንዴ በጣም መቶ ጊዜም ልሰርዝ እችላለሁ ማለት ነው አንድ ነገር መቶ ጊዜ ልሰርዘው እችላለሁ ማለት ነው። ግን አሁን በእርሳስ ስንስል ስዕል ላይ ስዕል ላይ ምንድነው? የሚደረገው መጀመሪያ ሀሰስ ማለት ደመቅ አድርጎ አይሳልም በቃ ሀሳስ መሆን አለበት ሳይደምቅ ማለት ነው። ምክንያቱም ስንሰርዘው ያ መጀመሪያ የሳልነው ስህተት ቢሆን ስንሰርዞ በደንብ እንዳይታይ እንዳይበላሽብን ሲባል መጀመሪያ ቀስ አድርገን በነጠብጣብ ነው እንደውም ስዕል መጀመሪያ ምን ስለው ማለት ነው እና እኔ ስዕል ስስል ብዙ ጊዜ ነው የምሰርዘው ማለት ነው። እንደውም ጽሁፍ ስጽፍ ራሱ እኮ እንደ ልጅ አሁን እኔ የዩኒቨርሲቲ ተማሪ ነኝ የግብይ ተማሪ ነኝ ግን አሁን አብዛኛውን ጊዜ የሆነ ኖት ምናምን ስጽፍ እንደ አንደኛ ክፍል ምናምን ስርዝ እያደረኩኝ እየሰረዝኩኝ ምናምን ነው የምጽፈው ማለት ነው። እንደውም አንዳንዴ ምንድነው ደብተሬ እናቴ ስታየው አንቺ ምንድነው ልጅ ነሽ እንዴ ምናምን ነው የምትለኝ ማለት ነው። አብዛኛው ሰው ሲያየው የኔ ደብተር በቃ እንደ ልጅ ነው የምጽፈው ማለት ነው። እና ብዙ መሰረዝ ነው የምወደው በቃ አንድ አንድ ከተሳሳችኩኝ የሆነ ቃል ብሳሳት አንዳንድ ሰው እዛው እያለ አስተካክሎ ይጽፈዋል እኔ ግን ስርዝ አድርጌ በቃ ሌላ ነው የምጽፈው ማለት ነው። እና እኔ እንደውም የመሰረዝ ፍቅር አለኝ ማለትም በሚያስችል ደረጃ ነው የምሰርዘው በቃ እኔ በቃ ምንም አንዳንዴ እኮ ሊገባኝ አይችልም ለምን እንደዛ እንደማደርግ ማለት ነው። እዛው እያለ መስተካከል የሚችል ቃል አስተካክዬ አላውቅም ሌላ እሱን ሰርዤ ሰርዤ ሌላ ነው የምጽፈው ማለት ነው እና መሰረዝ በብዙ ብዙ ቦታዎች እንጠቀምበት እንችላለን ማለት ነው። ለምሳሌ ሌላ ደግሞ ምንድነው? አሁን ሰረዝ ምንጠቀምበት ማለት ነው አሁን ለምሳሌ አሁን የሆነ ግብር ምናምን የሚከፈል ቢኖር ስማቸው ይጻፋል አይደል ግብር ያልከፈሉ ተብሎ ስማቸው ይጻፋል ለነዛ ነጋዴዎቹ ማለት ነው እና ነጋዴዎቹ ስማቸው ዝርዝር ውስጥ ይጻፍና አልከፈሉም ተብሎ ማለት ነው ከዛ ሲከፍሉ ስማቸው ከዝርዝሩ ውስጥ ይሰረዛል ማለት ነው እና ሰርዝ ለዚህም ይጠቀሙበታል ማለት ነው። እነዛ የመንግስት ተቋማት ማለት ነው። ሌላ ሌላ ላይ ደግሞ ትምህርት ቤት ውስጥ አሁን ትምህርት ቤት ውስጥ አንድ ተማሪ ትምህርት ቤቱ ከለቀቀ ከለቀቀ ማለቴ አሁን ለምሳሌ ከአንድ እስከ አምስተኛ አንድ ትምህርት ቤት ውስጥ ተምሮ ስድስተኛ ክፍል ሌላ ትምህርት ቤት መማር ቢፈልግ ቢፈልግ እና መልቀቂያውን ቢወስድ ከትምህርት ቤቱ ስሙ እዛ የተማሪዎች ስም ዝርዝር ላይ አይኖርም ማለት ነው ይሰረዛል እና ስርዝም እዚህም እንጠቀምበት እንችላለን ማለት ነው። በቃ በብዙ ቦታዎች ነው ስርዝ የምጠቀምበት ከትምህርት ቤት ከመስሪያ ቤት በቃ ከሁሉም ቦታ ሰርዝ ልንጠቀምበት እንችላለን ማለት ነው። ሰርዝም እንጠቀምበታለን ከመጽሐፍ ራሱ ስንጽፍ ራሱ እንሰርዛለን ማለት ነው። አንዳንዴ ስማችን ራሱ ይሰረዛል የሌላ ስምም ማለቴን መሰረዝ እንችላለን ምናምን ማለት ነው። እና ትምህርት አብዛኛው ጊዜ እንደውም መሰረዝ የሚ እንትን ትምህርት ቤት ላይ ነው ማለት ነው

ደህና ሁን ነው የሚለው ደህና ሁን ደህና ሁን ማለት። ጤንነት ይሰማህ መልካም ያድርግልህ በመንገድህ ላይ ጥሩ ነገር አገኝ ምናምን ለማለት ነው የምንጠቀምበት ደህና ሁን ማለት ነው። እና ደህና ሁን ደህና ሁን ደግሞ አብዛኛው ጊዜ ሁለት ሰዎች ሲለያዩ ምናምን ነው ለምሳሌ ስልክ እያወሩ እያወሩ ከሆነ በቃ ስልክ እያወሩ ለምሳሌ ስለቤተሰቦቻቸው ይጠያየቃሉ ስለ ስራው ጉዳይ ምናምን ሊጠያየቁ ይችላሉ። ስለ ብዙ ነገሮች ይጠያየቃሉ ከዛ ስልክ ከዛ ያ ያንን ነገር ተጠያይቆ ምናምን ሲጨርሱ እና የሚፈልጉትን መረጃ ሲቀያየሩ ማለት ነው። ለምሳሌ ስለ ስራ ጉዳይ ከሆነ ለምሳሌ አንድ ሰው ለአንድ ጓደኛው ነገ ስራ አለ ወይ ብሎ ሊጠይቀው ከፈለገ ይደውልለታል አይደል። መጀመሪያ ሰላም እንዴት ነህ እንዴት ዋልክ ምናምን ይጠይቀዋል። ከዛ አንደኛው ደግሞ ምን ብለው ይመልሳል። እግዚአብሔር ይመስገን እንዴት ነህ። ምናምን ብለው ሲመልስለት ከዛ አይ ነገ ስራ አለ ወይ? ነገ እኔ እንትን በቀን መቁጠሪያዬ ላይ ነገ በዓል ነው የሚል አይቼ ነው። እና ነገ ስራ አለን ወይ ብሎ ምናምን ሲጠይቀው። አዎ ወይም አዎ አለን ወይ ደግሞ አይ የለንም ምናምን ብሎ ሊመልስለት ይችላል። እና አይ በቃ ለምሳሌ አይ ነገ አዎ ልክ ነህ ነገ በዓል ነው ስራ የለንም ብለው ሲመልስለት። አሃ አዎ እኔማ ተጠራጥሬኝ ነበር እና አዎ ልክ ነኝ ማለት ነው ነገ በዓል ነው። ስለዚህ ስራ እንሄድም ማለት ነው። ሲለው አዎ ልክ ምናምን ሲለው በቃ እሺ አመሰግናለሁ ደህና ሁን ብሎ ይዘጋል ማለት ነው። ስልኩ እና ዶነ ሆን ማለት ጤንነት ይሰማህ። በቃ በመንገድህ ላይ አሪፍ ነገር ያጋጥመህ። በቃ በስልክ አሁን ለምሳሌ ደህን ሁን ስንል በቃ ቻው እንደማለት ነው። ቻው ልዘጋው ነው። ጤንነት ይሰማ ምናምን ለማለት ነው እስከማገኝህ ድረስ በጤንነት ላገኝህ እንደማለት ነው ደህና ሁን ማለት ነው። ሌላ ጊዜ ደግሞ የምንጠቀመው ደህና ሁን። አሁን ሰዎችን ከእኛ ስንሸኛቸው ወደሆነ ወደ ሩቅ ቦታ ሊሆን ይችላል ምናምን ማለት ነው። ለምሳሌ እኔ ከ ማለቴ እኔ አሁን ከሀገሬ ወጥቼ ነው ያለሁት ማለት ከሀገሬ ስል ከተወለድኩበት ቦታ ካደኩበት ቦታ አይደለሁም እዛ ያደኩበት እና የተወለድኩበት ቦታ ላይ አይደለም ያለሁት። እና ከዛ ከዛ ስመጣ ወደዚህ ቦታ ወደ አሁን ወዳለሁበት ቦታ ስመጣ ማለት ነው። ሰዎች ተሰብስበው ምናምን የሆነ የሽኝት የሽኝት ዝግጅት አድርጎውልኝ ነበር የመሸኛ ማለት ነው እንዴት ነው? የሆነ የሆነ ወጥ ተሰርቶ እንጀራ ብዙ ተጋግሮ ምናምን እንደ በዓል ነገር የሆነ ዝግጅት ተዘጋጅቶ ብዙ ሰዎች ምናምን መጥተው የኛ ቤተሰብ የሆኑት ጓደኞቼ ምናምን ተሰባስበው የሽኝት ስነ ስርዓት ተደርጎልኝ ነበር ማለት ነው። እና ስመጣ ምንድነው ስወጣ መጨረሻ ላይ መኪና ላይ ምናምን ስገባ ማለት ነው ምንድነው ያሉኝ? ደህና ሁኝ ነበር ያሉኝ ደህና ሁኝ ማለት በቃ በሄድሽበት መንገድ በቃ ጤንነት ይሰማሽ ያሰ ያሰብሽውን ነገር ያሰካልሽ እንደማለት ነው። በቃ ማለቴ ደህና ሆኝ ማለት በቃ እንደዛ ማለት ነው ማለት ነው። እና እና ያ ደህና ሁን ብሎ የሆነ ሰው በቃ በተለይ ወደ ሩቅ ቦታ ስትሄት ደህና ሁን ብሎ ስሽ ሲሸኝ ሰው በጣም ነው እንትን የሚደብረው ማለት ነው። ማለቴ በቃ ታዝናለህ ነገር ምንድነው የሚያሳዝንህ? በድጋሚ ወይም ያ ሰው በድጋሚ እኮ ታገኘዋለህ ግን ልታገኘው ትችላለህ ያ ሰው ማለት ነው። ግን ጊዜው ለምሳሌ ከአንድ አመት በኋላ ሊሆን ይችላል ማለት ነው። አሁን ለምሳሌ እኔ ከቤቴ ደህና ሁኝ ብሎ ወላጆቼ ጓደኞቼ ምናምን ሲሸኙኝ ምንድነው ያሰብኩት በቃ አሁን እኮ ከአንድ ሳምንት በኋላ አላገኛቸውም ማለት ነው። ከአንድ ቀን በኋላ ወይ ደግሞ በየቀኑ አላገኛቸውም ማለት ነው። ምናምን ብዬ ነበር ያሰብኩት ማለት ነው። እና እንደዛ ማሰቤም ትክክል ነው። ምክንያቱም በየቀኑ እንደ ድሮ አላገኘኋቸውም አሁን እያጎኘኋቸው አይደለሁም። በየቀኑ እንደድሮ ምናምን አላገኛቸውም ጓደኞቼም በየሳምንቱ ቢያንስ አግኛቸው ነበር አሁን ጓደኞቼን በየሳምንቱ አላገኛቸውም ማለት ነው። የሰፈራችንም ሰው በቃ አንዳንዴ ሁሌ ቋሚ አይደለም ግን አንዳንዴ የሰፈራችን ሰው ምናምን አገኛቸው ነበር አሁን ግን በቃ ከነጭራሹ አላገኛቸውም ማለት ነው። እና ደህና ሁኝ ብለው ሲሰ ሲሰኙኝ ትዝ ያለኝ ነገር ከአንድ አመት በኋላ እንደማያቸው ማለት ነው። አሁን ከአስር ወር በኋላ ነው ወላጆቼ ምናምን ማገኛቸው ማለት ነው። አሁን ስድስት ወር አድርጌያለሁ ከምን ከምንለያይ አሁን አራት ወር ይቀረኛል ማለት እነሱን ለማግኘት እና ደህና ሁን ብሎ የሆነ ደህና ሁን ሲልህ የሆነ ሰው ከእሱ ጋር እየተለያየህ ነው ማለት ነው። ለጊዜውም ሊሆን ይችላል እስከ ዋደኛውም ሊሆን ይችላል ማለት ነው። እና ደህና ሁን የሚለው ቃል በቃ በሄድክበትህ ነገር ጥሩ ነገር ያጋጥምህ ምናምን በቃ ድህንነት ይሰማ በቃ ለማለት ነው የምንጠቀምበት ማለት ነው

መተኛት ቃሉ ምንድነው? የሚለው መተኛት ነው የሚለው መተኛት ማለት ማለቴ አሁን ሲደክመን ምናምን እንቅልፍ ሲወስደን ማለት ነው መተኛት የምንለው ማለት ነው። እና እኔ በቃ መተኛት በጣም ነው የምወደው በጣም ማለት ነው። ምንም በቃ ይገርመኛል አንዳንዴ ዝም ብዬ ቀኑን ሙሉ ተኝቼ ቀኑን ሙሉ ተኝቼ ሌሊቱንም ሙሉ ብተኛ በቃ አንዳንዴ ምንም አይመስለኝም። እና እኔ በጣም መተኛት የምወደው ግን ደግሞ በጣም በቂ እንቅልፍ ደግሞ አልተኛም። በጣም የሚያሳዝነው ማለት ነው አንዳንዴ የሆነ ነገር በጣም እየወደድኩት እየወደድከው አለማድረግ በጣም ነው የሚደብረው አሁን ለኔም እንቅልፍ እንደዛ ነው የሆነብኝ መተኛት እንደዛ ነው እየሆነብኝ ያለ ማለት ነው። በጣም ነው መተኛት የምወደው ግን አልተኛም። ለምንድነው የማልተኛው? ግን እንቅልፍ እምቢ ስለሚለኝ ምናምን ስለምጨነቅ ምናምን ሳይሆን በጣም ብዙ ስራ ስላለኝ ነው በጣም በቂ እንቅልፍ የማለተኛ ማለት ነው። ማለቴ በጣም ስራ በጣም ብዙ ነው የሚበዛብኝ እና ለመተኛት የሚሆን ጊዜ በጣም ነው የሚያጥነኝ ግን ለኔ እኮ ያጥረኛል እላለሁ የመተኛት ጊዜ የእንቅልፍ ጊዜ ያጥረኛል ብዬ ነው የማስበው ግን ብዙ ስራም ቢኖርብኝ ዝም ብዬ ነው የምተኛው ማለት ነው። ለምሳሌ በቀን ስምንት ሰዓት እተኛለሁ በቃ በቀን ሁሌ ስምንት ሰዓት እተኛለሁ ማለት ነው። እና ይሄ ለሌላ ሰው እንደኔ ብዙ ስራ ላለበት ሰው በቀን ስምንት ሰዓት ነው የምተኛው ብለው አንቺ ምንድነው እብድ ነሽ እንዴ ምናምን ሊለኝም ይችላል? ምክንያቱም የኔ ብዙ ስራ ማለቴ በቃ እኔ ስራዬን ዝርግፍ አድርጌ ትቼ ነው የምተኛው ማለት ነው ብዙ ስራ እንዳለኝ እያወቅኩኝ በቃ ነገ ሰራዋለሁ ምናምን ብዬ እተኛና ሲነጋ ማለት ነው ስራው አያልቅልኝም። ከዛ ደግሞ ማታ ሲሆን አይ በቃ ቀኑ እምቢ ሲለኝ አያልቅም ሲለኝ አይ በቃ ዛሬ እንደውም እንቅልፌን ሰውቼ ስራዬን ነው የምሰራው ምናምን እልና ማታ ሲሆን ደግሞ እንቅልፌ ይመጣል ከዛ እተኛለሁ ትቼው ያን ስራ ማለት ነው። ሁሌ በቃ የሚያጋጥመኝ ነገር እንዲህ ነው ማለት ነው። አንዳንዴ ግን ምንድነው የማረገው? ፈተና ላይ ለምሳሌ ስሆን ፈተና ሲኖርብን ማለት ነው ሳላጠና ፈተና የፈተናው ቀን ምናምን ይደርስና ምንድነው የማደርገው ሳልተኛ ቁጭ ብዬ አድርና ከዛ እያጠናሁ አድራለሁ ማለት ነው። አብዛኛው ጊዜ እንደውም የፈተና ጊዜ ሲሆን አንድ ሳምንት ምናምን አንድ ሳምንት ቢሆን ፈተናችን ለአንድ ሳምንት በተከታታይ የማልተኛበት ጊዜ አለ። በቃ ወይ ደግሞ ከተኛሁ አንድ ሰዓት ወይ ሁለት ሰዓት ነው የምተኛው እንጂ በቃ ቁጭ ብዬ ነው የማድረው ማለት ነው። ፈተና ሲሆን ስንሆን ምክንያቱም ሳላጠና ከዚህ በፊት አላጠናም ነበር ሳላጠና ነው ፈተናው የደረሰብኝ ከዛ ደግሞ ለራሴ በጣም ጎበዝ ነሽ በጣም ማለቴ ጎበዝ ነሽ ምናምን ብዬ ስለማስብ ፈተና ፈተና ላይ መጥፎ ውጤት ማምጣት አልፈልግም። ስለዚህ ምንድነው የማደርገው? እንቅልፌን እሰዋና ዝም ብዬ አርፌ አጠናለሁ ማለት ነው። ቁጭ ብዬ ነው የማድረው ፈተና ላይ ሲሆን በቃ ምንም ነገር አንዳንዴ በጣም የሚገርመኝ ነገር መጽሐፉን ሙሉ በቃ አንዳንዴ በሃያ አራት ሰዓት የምጨርስበት ጊዜ አለ መጽሐፉን በሙሉ ሳልጀምረው ምናምን ሳላጠና ያ መጽሐፉን ሙሉ ይጨርሱትና አስተማሪዎቹ አሁን አሁን ባለፈው ለምሳሌ እንትን ፈተና ነበረን ማለት ነው ፈተና ነበረን ከሃምሳ ፈተና ነበረን የአንደኛው መንፈቅ አመት ማጠቃለያ ፈተና ነበረን ከሃምሳ ማለት ነው። እና ከመስከረም ጀምሮ አሁን ላይ ጥር ወር ነው ያለነው ከመስከረም ጀምሮ እስከ ጥር የተማርነው አብዛኞቹ ሁሉንም ትምህርቶች ሰባት ሰባት ምዕራፍ ነው መጽሐፉ አልቋል። ሰባት ምዕራፍ ነው ያለው ሁሉንም መጽሐፋችን ከዛ ሁሉንም መጽሐፍ ጨርሰውታል እና ደግሞ እኔ ምንም አላጠናሁትም አምስት ወር ሙሉ በቃ ሌላ ስራ እየሰራሁ ምናምን ምንም ነገር አላጠናሁም ነበር ማለት ነው። እና በቃ ፈተናው አንድ ሳምንት ሲቀረው ምናምን ማለቴ አሁን ለምሳሌ ነገ ሰኞ ቢሆን ዛሬ እሁድ ቢሆን ማለት ነው እና ነገ ለምሳሌ የሆነ የታሪክ ፈተና ቢኖረን ምን እያደረኩኝ ነው ያደርኩት ቀኑን ሙሉ አጠናና ለሌሊቱን ሙሉ ደግሞ አጠናለሁ ቁጭ ብዬ አድራለሁ ማለት ነው። ከዛ መጽሐፉን ሙሉ ጨርሼ በቃ ሁሉንም ሰባት አይነት ትምህርቶች ነው የምንማረው ሰባት አይነት ትምህርቶች ገና ሳልጀምር የዛኔ ፈተና ነገ ነው ሲባል እያንዳንዱ አንዳንድ ፈተና ነው በየቀኑ የምንፈተነው ማለት ነው። እና በየቀኑ አንዳንድ ፈተና ሲኖረን አንድ ቀን ሲቀረው ሁሉንም መጽሐፉ ጨርሼው የተፈተንኩበት ሁኔታ ነበር ባለፈው ሳምንት ማለት ነው። እና ይሄን ግን እንዴት ነው ያደረኩት? ሳልተኛ ቁጭ ብዬ በማደር እንቅልፌን በመሰዋት ማለት ነው። እኔ መተኛት በጣም ነው የምወደው ግን በቃ መተኛት ባለብኝ ሰዓት አልተኛም ብዬ ነው የማስበው ማለት ነው። አሁን ለፈተና ብተኛ ኖሮ አሪፍ እሰራ ነበር ከዛ በፊት አጥንቼው ለፈተና ደግሞ በቂ እንቅልፍ አግኝቼ ምናምን ብሄድ ኖሮ ከዛ በላይ የተሻለ እሰራ ነበር። ግን በቃ አንዳንዴ ስለማላጠና እኔ ከፈተና በፊት የፈተና ጊዜ ሲሆን መተኛቴን እተወውና አጠናለሁ ማለት ነው

ቤተክርስቲያን ቃሉ ምንድነው? የሚለው ቤተክርስቲያን ነው የሚለው ቤተክርስቲያን ስንል አብዛኛው አብዛኛው ጊዜ ክርስቲያኖች የሆኑ ነው ወደ ቤተክርስቲያን የሚሄዱት። አዎ ክርስቲያን ያልሆነ እንደውም ወደ ቤተክርስቲያን አይሄድም። ደግሞም ወደ ቤተክርስቲያን መግባትም አይፈቀድለትም። ወደ ቤተክርስቲያን ለመግባት እኛ ኦርቶዶክስ ይሆን ማለት ነው። ለምሳሌ አንድ በቃ አንድ ወደ ቤተክርስቲያን ውስጥ ለመግባት ቢፈልግ መጀመሪያ ምን ማድረግ አለበት? መጠመቅ አለበት ማለት ነው። ጥምቀት ማለት በሴቶች ስንሆን በሰማንያ አምስት ቀን መሰለኝ በሰማንያ ወይ በሰማንያ አምስት ቀን። ወንዶች ደግሞ በአርባ አምስት ቀን። ከእግዚአብሔር ዘንድ የእግዚአብሔር ልጅነት የምናገኝበት ማለቴ በጥምቀት የእግዚአብሔር ልጅነት የምናገኝበት። የቤተክርስቲያችን ስነ ስርዓት የቤተክርስቲያናችን ሚስጥን ነው ማለት ነው። እንደውም ምንድነው? የሚባለው ሚስጥራዊ ጥምቀትን አምስት የቤተክርስቲያናችን አይደለም አምስቱም አይማድ ሚስጥር ነው ከሚባሉት አንድ ነው ማለት ነው። ሚስጥረ ጥምቀት አይደለም አይደለም ሰባቱ የቤተክርስቲያን ሚስጥራት ነው የሚባሉት ማለት ነው። እነዛ ሚስጥረ ጥምቀት አለ ሚስጥሮ ሜሮን የሚባል አለ ሚስጥረ ተክሊል የሚባል አለ። ሚስጥረ ስጋዊ ሚስጥር አንትን ምንድነው? ሚስጥር ቁርባን የሚባል አለ ሚስጥር ትንሳኤ ቦታን ምናምን ተብሎ ሰባት ናቸው ማለት ነው። እና ሚስጥራ ምንድነው? ሚስጥራ ጥምቀት አንድ አንድ ክርስቲያን የሆነ ሰው ክርስቲያን ነው ለመባል የሚሄደው ሂደት ነው ማለት ነው። አሁን በአንድ ወንድ ሲሆን አርባ አምስት ነው የሚጠመቀው ሴት ስትሆን ደግሞ በሰማንያ ቀን ምናምን ነው የሚጠመቁት ማለት ነው። ከተወለዱ በሰማኒያ አምስት ቀን ወይ ደግሞ በአርባ አምስት ቀን መሰለኝ እና በሰማኒያ ቀን መሰለኝ የሴት እርግጠኛ አይደለሁም። እና ይሄ ሲጠመቁ ደግሞ ክርስቲያን ይባላሉ ማለት ነው። እና ወደ ቤተክርስቲያን ገብቶ እነዛ የጠቀስኳቸውን ቅድም ሰባት ሚስጥራት አለው ቤተክርስቲያናችን ውስጥ ማለት ነው። አንድ ክርስቲያን ሊያደርጋቸው የሚገባው ለምሳሌ አሁን ሚስጥረ ቁርባን ያልኩትን የእግዚአብሔር የአምላካችን የኢየሱስ ክርስቶስን የአምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስን ስጋውንና ደሙን ደሙን መብላትና መጠጣት ማለት ነው። ይሄ ደግሞ የዘላለምን ህይወት ያስገኝልናል ያስገኝልናል ማለት ነው። እናም ቤተክርስቲያን ወደ ቤተክርስቲያን የምንሄደው እነዛ ምስጢራትን ለመፈጸም ከአምላካችን ጋር ህብረት እንዲኖረን ነው። ወደ ቤተክርስቲያን የምንሄደው ማለት ነው። ወደ ቤተክርስቲያን ስንሄድ ደግሞ የራሱ የሆነ ስነ ስርዓት አለው። ለምሳሌ ወደ ቤተክርስቲያን ሴቶች ይሆን ማለት ነው። እንደዛ በቃ ዝም ብለን ሱሪ አድርገን ወይ ደግሞ አጭር ቀሚስ አድርገን ፀጉራችንን በቃ ባልተገባ መንገድ አስይዘን ወይ ደግሞ ዝም ብለን ለቀነው ምናምን ሳንሸፈን ፀጉራችን ሳንሸፈን ለቀን ሳናደርግ ምናምን መሄድ አይቻልም። ወደ ቤተክርስቲያን እንደዛ ማድረግ አንደኛ ነገር አይፈቀድም። ማለት አንደኛ ነገር ስል በአምላካችን ዘንድ ተቀባይነት የለውም ማለቴ እንደዛ እንድናደርግ አይፈቀድልንም። እንደ ሀጥያት ሀጥያት ነው በቃ እንደዛ ማድረግ ሀጢያት ነው። እና ደግሞ አይፈቀድምም ህሊናችንም ራሱ እንደዛ እንድናደርግ አይፈቅድልንም። እና ወደ ቤተክርስቲያን ስንሄድ ሴቶች ከሆን የሆነ ቀሚስ ነገር ረጅም ቀሚስ አድርገን እንደውም የእግራችሁ ጥፍር ራሱ መታየት የለበትም። ነው የሚለው ግን ረጅም ቀሚስ እናደርጋለን ማለት ነው ደግሞ ፀጉራችንም ደግሞ በሻሽ አድርገን እንሸፈናለን ማለት ነው። ፀጉራችንም መታየት የለበትም። ከዛ ደግሞ ነጠላ እናደርጋለን ማለት ነው። ወንዶችም እንደዛው ወንዶችም አሁን መጽሐፍ ቅዱስ ላይ ምንድነው? የሚለው ሴት የወንድን ልብስ መልበስ አትችልም ወንድም የሴትን ልብስ መልበስ የለበትም ምናምን ነው የሚለው ማለት ነው። እና አሁን አንድ ወንድ ደግሞ ቀሚስ አድርጌ ነው የምሄደው ምናምን ሊል አይችልም ግን ይሄ ነገር ለሁሉም አያጠቃልልም። አሁን መነኮሳት አሉ ባህታውያን ምናምን የሚባል አለ አይደል? ቤተክርስቲያናችን ውስጥ እነሱ አሁን ወንዶች ሆነው ቀሚስ ነው የሚለብሱት ረጅም ቀሚስ ወይ ደግሞ ረጅም ቀሚስ ሆነው ጥቁር ወይ ደግሞ ሌላ ከለር ቢጫም ሊሆን ይችላል ሌላ ከለርም ሊሆን ይችላል ማለት ነው። እነሱን አያጠቃልልም ማለት ነው። እና ሌላ የዛም ትርጉሜም ሊኖረው ይችላል። እና በቃ ወደ ቤተክርስቲያን ስንሄድ የሆነ የራሱ የሆነ ስርዓት አለው እና ስርዓቱን ደግሞ መከተል ግዴታችን ነው ማለት ነው። በቃ ግዴታ ነው ባይባልም ራሱ ህግ ላይ ባይጻፍም ራሱ በቃ ማለቴ እንዴት መሆን እንዳለብን ወደ ቤተክርስቲያን እንዴት ሆነን መሄድ እንዳለብን ራሱ ህሊናችን ራሱ ይነግረናል ማለት ነው። አንዳንዴ እኮ በቃ አብዛኛው እንደ ህግ የተጻፈው ራሱ ቤተክርስቲያናችን ውስጥ መጽሐፍ ቅዱስ ውስጥ ህግ ነው ትእዛዝ ነው ተብሎ የተጻፈው ነገር ባይጻፍም ራሱ ህሊናችንም ሊነግር የሚችል ነገር ነው። እንደውም እሱን ለአጽኖት ነው የተጻፈው ብዬ ነው የማስበው። እና ወደ ቤተክርስቲያን ስንሄድ የራሱ የሆነ እንትን አለው ስርዓት አለው። ወደ ቤተክርስቲያን መሄድ ደግሞ በቃ ሰላም ነው የሚሰማህ። እኔ አሁን ቤተክርስቲያን ስሄድ ደስ ነው የሚለኝ። የሆነ ውስጣዊ ሰላምን ነው የማገኝበት ስሂድ ውስጣዊ ሰላሜን ነው የማገኝበት ብዬ

መጽሐፍ ነው የሚለው። መጽሐፍ ስንል መጽሐፍ ማለት ነው። አሁን የሆነ ነገር ልንጽፍ እንችላለን ለምሳሌ እኔ ደርሰት ልቦለድ ግጥም ምናምን መጽሐፍ እወዳለሁ። መጽሐፍ ማለት ነው። በቃ እኔ እንጃ መጽሐፍ ባይኖር ኖሮ አሃ መጽሐፍ በሁለት በሁለት ትርጉም ነው የምንገልጠው አንዱ መጽሐፍ በእጃችን የምንጽፈው ነገር ነው። ግን አዎ ያ በእጃችን የምንጽፈው ነገር ነው። ምክንያቱም እጣ በዚህ ላይ የተጻፈችው በአንዷ እጣ ማለቴ መጽሐፍ ብለን የምንጽፈውና አሁን መጽሐፍ ብለን የምንጽፈው ይለያያል ማለት ነው። እና ይሄ የመጽሐፍ በእጃችን የመጽሐፍ ሊሆን ይችላል። በኮምፒውተርም በላፕቶፕም መጽሐፍም ሊሆን ይችላል የምንጽፈው ነገር እኛ የምንጽፈው ነገር ነው የሚያሳየው ማለት ነው። እና እኔ መጽሐፍ በጣም ነው የምወደው መጽሐፍ ደስ ይለኛል በቃ በህይወቴ ውስጥ እንደውም ጸሐፊ ነው መሆን የምፈልገው ማለት ነው። ደራሲ ምናምን ነው መሆን የምፈልገው እግዚአብሔር ከፈቀደው የሆነ መጽሐፍ ለሰዎችን የሚጠቅም አይነት መጽሐፍ እጽፋለሁ ብዬ ተስፋ አደርጋለሁ። እና እንደውም አሁን ላይ መጽሐፍን የጀመርኩት ከልጅነቴ ጀምሮ ማለቴ ስድስተኛ ክፍል ምናምን እያለሁ አስራ አንድ አመቴ እያለሁ ነበር መጽሐፍ የጀመርኩት ማለት ነው። እና እኔ የመጽሐፍ እንትን ተሰጥኦም አለኝ ብዬ አስባለሁ ደግሞም ፍላጎቱም አለኝ። እንዴት ነው አሁን በቃ አንዳንዴ ሀሳቤን በቃሌ ከመግለጥ ይልቅ ብጽፈው አሁን ይሄ በተቆራረጠ ንግግር እየተናገርኩ ሊሆን ይችላል። አሁን ይሄ ሀሳብሽን ስለመጻፍ ወረቀት ላይ አስፍሪው ጸሀፊው ቢባል ኖሮ ግን በቃ አሪፍ አድርጌ ነበር የምጽፈው ማለት ነው። እና እኔ ከመናገር ይልቅ የመጽሐፍ የመጽሐፍ ተሰጦ ነው አለኝ ብዬ ነው የማስበው ማለት ነው። እንደውም አብዛኛው ጊዜ እኔ ሀሳቤን በቃሌ የምገልጥ አይነት ሰው አይደለሁም። ከዛ ከዛው ይልቅ ሀሳቤን ስሜቴን ዝም ብዬ በቃ ሳዝን ወይም ደግሞ ደስ ይለኝ ምናምን ከመናገር ይልቅ ለሰዎች ከማውራት ይልቅ ብጽፈው ነው የሚቀለኝ ማለት ነው። እና ስጽፈው ደግሞ በቃ ውበት ባለው መልኩ ስለምትጽፈው ሳነበው እኔ ሳነበው ራሴ በራሴ ሳነበው ሌላ ሰው ደግሞ ሲያየው ወይ ደግሞ ሲያነበው በጣም ደስ ነው የሚለው ማለት ነው። እና እና እኔ ሀሳቤን በቃ ሁሌ ሳዝን ወይ ደግሞ ደስ ሲለኝ ወረቀት ላይ ነው የምጽፈው ማለት ነው። ሌላ ነገር ደግሞ የመጽሐፍ ጥቅሙ አሁን ላይ እኔ አሁን የህይወት ታሪኬ ብጽፈው ማለት ነው አሁን የህይወት ታሪኬን እኔ አስራ ዘጠኝ አመቴ ነው ማለት ነው። እና አሁን የአስራ ዘጠኝ አመት ልምድ ምናምን ብጽፈው ልምዴ የሆነ ያጋጠመኝን አሪፍ ነገሩ ይሁን መጥፎ ነገር ያሳለፍኩትን ነገር ምናምን ብጽፈው ሌላ ሰው አሁን አሁን ሌላ ሰው ሲያነበው ማለት ነው። ለምሳሌ የአስራ አንድ አመት የአስር አመት ልጅ ወይ ደግሞ በቃ ትንሽ ልጅ አስር አመቱ ምናምን ቢያነበው ማለት ነው። ያአስራ ዘጠኝ አመት አሁን አስራ ዘጠኝ አመቱ ሳይደርስ አስራ ዘጠኝ አመት ልምድ አገኘ ማለት ነው በቀላሉ አንድ ቀን ወይም ሁለት ቀን በማንበብ መጽሐፉ ማለት ነው። እና መጽሐፍ ለዛ ብዙ ጥቅም አለው ብዬ ስለማስብም ነው የምጽፈው ማለት ነው። እንደውም እኔ አሁን ምንድነው ምንድነው የማደርገው ብዙ መጽሐፍቶችን አነባለሁ። አንደኛው እንዲጽፍ የሚያግዙኝ መጽሐፍ ነው አሁን መጽሐፍ ካላነበብክ በቃ ምንም ነገር ካልሰማው ምንም ነገር መጽሐፍ አልችልምም ማለት ይቻላል። በቃ እኔ እንደውም ለመጽሐፍ የሚያግዘኝ ነገር ምንድነው ብዙ መጽሐፍትን በማን ስለማነብ ነው ብዬ አስባለሁ። አሁን አንድ መጽሐፍ ሳነብ የሆነ ሰው ለምሳሌ አንድ የሰማንያ አመት ሰውዬ የሰውየ ታሪክ ከልጅነቱ ጀምሮ እስከ እድገቱ እስከሚሞት ድረስ ሰማንያ አመቱ ቢሞት እስከ ሰማንያ አመቱ እስከሚሞት ድረስ የተጻፈው ነገር እኔ ባነበው የዛን ሰውየ ታሪክ የሰማንያ አመት ታሪክ ያሳለፈው የህይወት የህይወት ልምድ ምናምን እኔ በአንድ ሳምንት ወይ ደግሞ በአንድ ወር አንብቤ የሰማንያ አመትን ልምድ ማግኘት እችላለሁ ማለት ነው። እና ያንን ነገርም ደግሞ ስለ ህይወትን ስለ ህይወት ማለቴ ስለ ህይወት እንዳውቅ ያግዘኛል ማለት ነው። እሱን ነገር ሳደርግ ደግሞ እኔ ራሱ እንድጽፍ እንድጽፍም ብዙ ነገር ይገፋፈኛል ማለት ነው። እንደውም እኔ መጽሐፍ የጀመርኩት ለዛ ነው ማለቴ የሆነ ነገር አነብና ከዛ ደግሞ ለራሴ የሆነ ጥያቄ ይጠይቃል ማለት ነው። ከዛ ከራሴ ጋር የሚነሱ ጥያቄዎች እና አለም ላይ ከሚፈጠሩ ነገሮች እያገናኙ ነው እኔ የምጽፈው ማለት ነው። እና እኔ እንዴት እንዴት አይነት ጽሁፍ ነው የምጽፈው? እንደ ተግሳጽ አይነት አሁን አንድ ሰው ምን ማድረግ አለበት ምን ማድረግ የለበትም የሚለው ነገር እጽፋለሁ ማለት ነው። ሌላ ደግሞ እንደ የስነ ልቦና አይነት መጽሐፍ የስነ ልቦና መጽሐፍ መጽሐፍ ደስ ይለኛል ማለት ነው። ስነ ልቦና የሚያመለክት አይነት መጽሐፍ ደስ ይለኛል ማለት ነው። ምክንያቱም አንድ ሰው ከሁሉም በላይ ስነ ልቦናው የስነ ልቦናው ጤንነት አሳሳቢ ነው ብየ ስለማስብ ማለት ነው። እና ሌላ ነገርም እጽፋለሁ ለምሳሌ እንደ ልቦለድ ምናምን እጽፋለሁ ምክንያቱም ልቦለድ የእውነተኛው አለም ነፀብራቅ ስለሆነ ማለት ነው። እና እኔ መጽሐፍ በጣም ነው የምወደው እና ሁሌ ነው የምጽፈው ሁሌ በየቀኑ እጽፋለሁ። እና ደስ ይለኛል

መታጠቢያ መታጠቢያ ስንል እጃችን ምንታጠብበት ቦታ ሊሆን ይችላል። ሰውነታችንም ምንታጠብበት ቦታ ሊሆን ይችላል ወይ ደግሞ ልብሳችንን ምናጥብበት ቦታም ሊሆን ይችላል። ሌላም እቃም ምናጥብበት ቦታ ሊሆን ይችላል ማለት ነው። እና የተለያዩ መታጠቢያ መታጠቢያ ቤቶች አሉ መታጠቢያ ነገሮች አሉ ማለት ነው። እና መታጠቢያ ስንል እንዴት ነው አሁን ለምሳሌ ልብሳችን ለማጠብ ምንድነው ምንጠቀመው? አንዴ ማለቴ ባህላዊ አስተጣጠብ ላውንደሪ ምናምን ከመጀመር በፊት የልብስ ማጠቢያ ማሽን ምናምን ከመጀመሩ በፊት። ልብስ በየት ነበር ሚታጠበው በሳፋ ሳፋ ሚባል አለ። ከዛ እዛ ውስጥ ውሃ ይደረግና ከዛ በኋላ ደግሞ እንትን ይደረግበታል ያ ምንድነው ሚባለው? ኦሞ ኦሞ ኦሞ ተደርጎበት እዛ ልብስ በእጅ ይታጠብ ነበር ማለት ነው። ወይ ደግሞም ሳሙናም መጠቀም ይቻላል። የልብስ ሳሙና አለ። ያ የልብስ ሳሙና በልብስ ሳሙና ተደርጎ ልብስ ይታጠባል ማለት ነው። እዛ ሳፋ ውስጥ ሌላኛው ነገር ደግሞ ምንድነው ያለው? መታጠቢያ ስንል እቃ ምናጥብበት አለ እቃ ምናጥብበትም እንደዛው ነው። አሁን በባህላዊ ማለቴ ማሽን ያ እቃ ማጠቢያ ማሽን ከመምጣት በፊት እንደውም አሁን አሁንም ያለ ብዙም አይመስለኝም። ለምሳሌ እኛ በእጃችን ነው እቃ ምናምን ምናጥበው የልብስ ማጠቢያ ማሽን ነው ያለው እንጂ ላውንደሪ ሌላም እቃ በእጃችን ነው ምናጥበው ማለት ነው። እና እቃ በእጃችን ስናጥብ ምንድነው ምንጠቀመው? ለማጠቢያ ሚይሆን ማለት ነው ሳፋ ነው ምንጠቀመው። አሁን ግን ሳፋው ይለያያል የልብስ ማጠቢያ ሳፋና። የእቃ ማጠቢያ ሳፋ እንትኑ መጠኑ ይለያያል ያ የልብስ ልብስ ምናጥብበት ሳፋ በጣም ትልቅ ነው። ትልቅ ነው ማለት ነው እቃ ሚታጠብበት ሳፋ ደግሞ አነስ ያለ ነው ትንሽ አነስ ያለ ማለት ነው። ከልብስ ሚታጠብበት በደንብ ነው ሚያንስው ማለት ነው። እና እቃ ሚታጠብበትም ሌላ ሳፋ አለ ማለት ነው። ግን አሁን አሁን ምን እየመጣ ነው ምን እየተስፋፋ ነበር ማለት ያ ቤትም ያለ ማለት ነው። ልብስ ሚታጠብበት ሳፋ ሳይሆን አደለም ያ እንትን ነው። እቃ ሚታጠብበት በሳፋ ሳይሆን እቃ ሚታጠበው በሌላም የሆነ በብረት ምናምን የተሰራ አለ። እዛ እጅ መታጠቢያ ማለት ውሃ ሚፈስበት አለ አደል እዛ ለእቃ ማጠቢያ ተብሎ የተሰራ ነገር አለ። እና እዛ ነበር እቃ ልብስ ምንድነው ሚባለው እቃ ሚታጠበው ማለት ነው። ሌላ ነገር ደግሞ ምንድነው? ልብሳ እንትን ፊታችን እጃችን ምናምን ምንታጠብበት ማለት ነው። እጃችንና ፊታችን የት ነው ምንታጠበው? እዛ መጸዳጃ ቤት ሆኖ ከመጸዳጃ ቤቱ ከሽንት ቤቱ ስንወጣ ያለው እጅ መታጠቢያ ፊት መታጠቢያ መስታወት ምናምን ያለበት ቦታ ማለት ነው። እሱም እጃችን ፊታችን ምናምን ምንታጠብበት አለ ማለት ነው። ሰውነታችን ደግሞ የት ነው ምንታጠበው? ሻወር ማለት ነው። ማለቴ ምንድነው? አለ አደል ያ ሻወር ምንድነው ሚባለው በአማርኛ? ገንዳ የገንዳ አለ አንዳንዴ ገንዳ አለ የእንትን ማለት ነው። የመታጠቢያ ገንዳ አለ አንዳንዴ ደግሞ ገንዳም ከሌለ ሰውነታችን ምንታጠብበት ሻወር አለ ማለት ነው። እና እዛ ነው ምታጠበው መታጠቢያ እና ብዙ የተለያየ አይነት መታጠቢያዎች እንዳለው እየገለጽኩ ነበር ማለት ነው። ምንድነው ግን አሁን በእጃችን ማለቴ በእጃችን ልብስ ምናምን ስናጥብ በጣም አድካሚ ነው። እና አሁን አሁን ምንድነው እየተስፋፋ ያለው? በቃ በሁሉም ቤት በሚያስብል ሁኔታ ማለት ነው። ላውንደሪ እየተስፋፋ ነው ማለት ነው። እና ይሄ ግን ኢትዮጵያ ኢትዮጵያ ይሄ እየተስፋፋ ያለው በዚ ሶስት አራት አመት ነው እንጂ ከዛ በፊት ልብስ በእጅ ነበር አብዛኛው ሰው ሚያጥበው ማለት ነው። ከዚ በዚ ሶስት አራት አምስት አመታት ውስጥ ግን ያ ላውንደሪ ልብስ ሚታጠብበት ማለት ነው እየተስፋፋ መጣ ማለት ነው። ያ እቃ ማጠቢያ ማሽን ግን እስካሁን ድረስ ቤታችንም የለም። ማለቴ ኢትዮጵያ ውስጥም ያን ያህል ያለ አይመስለኝም። በጣም ሀብታም ሚባሉ ቤቶች ራሱ በጣም ሀብታሞች ምናምን ሚባሉ ኢትዮጵያ ውስጥ ማለት ነው። ሰራተኛ ብዙ ሰራተኞች ነው ሚያስገቡት እንጂ ብዙ ጊዜ ማሽን ላይ መጠቀም ትንሽ ድክመት አለባቸው ብዬ አስባለው እና መታጠቢያ በዛ ነው ምገልጸው ማለት ነው። እና በቃ መታጠቢያ ግን የግድ አስፈላጊ ነው ለሁሉም ለሰውነትም ለእጅም ለእቃም ለልብስም መታጠቢያ መኖር ግዴታ ነው ብዬ አስባለው። ሌላም ማለቴ ውሻ ድመት ምናምንም ካለን ደግሞ ለእነሱ መታጠቢያ ሚሆን ማዘጋጀት አለብን ማለት ነው። ወይም የራሳቸው ወይ ደግሞ ከእኛ ጋር በቃ የሆነው ሆኖ ግን እነሱን መታጠብ ስላለባቸው ለእነሱ ሚሆን መታጠቢያ አስፈላጊ ነው ብዬ አስባለው ማለት ነው። ይሄ ደግሞ ለነሱ ያለን ፍቅርን ያሳያል ለእንስሳት ያለንን ፍቅር ያሳያል ማለት ነው። እና መታጠቢያ በጣም አስፈላጊ ነው።

ለሊት ቃሉ ለሊት ይላል ለሊት ማለት ምን ለማለት ነው? አሁን ከማታ አስራ ሁለት ሰዓት ጀምሮ እስከ ጠዋት አስራ ሁለት ሰዓት ባለው ጊዜ ለሊት ይባላል ማለት ነው። አሁን አብዛኛው ጊዜ ለሊት ሲሆን ማለት ነው ሰው ይተኛል ማለት ነው። አብዛኛው ጊዜ ሰው ለሊት ላይ ምንድነው የሚያደርገው ይተኛል ማለት ነው? ለሊት አብዛኛው ጊዜ አይሰራም የሆነ ስራ ምናምን ሲኖርብን ራሱ ቀን ቀን እንሰራና ሌሊት ነው የምንተኛው ማለት ነው። እና ሌሊት ስንነሳ እኔ ምንድነው ትዝ የሚለኝ ሌሊት ፈተና ላይ ሲኖር የማልተኛው ነገር ነው። ትዝ የሚለኝ ማለት ነው። ሌሊት ሳነሳ ምክንያቱም ፈተና ሲሆን እኔ ምንድነው የማደርገው ሌሊቱን ሙሉ ቁጭ ብዬ አድርና ለፈተናው አጥንቼ ምናምን ወደ ትምህርት ቤት እሄዳለሁ ማለት ነው። ከዛ በፊት እኮ አላጠናም። በቃ ቁጭ ብዬ ማለቴ አሁን ፈተና የለም ምናምን ከተባለ ቁጭ ነው የምለው በቃ አላጠናም ፊልም ነው የማየው ወይም ሪል ነው የማየው ወይ ደግሞ ሌላ ስራ ነው የምሰራው። ከዛ ፈተና ሲቃረብ ምናምን አካባቢ አሁን ለምሳሌ ነገ የሂሳብ ፈተና አላችሁ ከተባልን ማለት ነው ዛሬ ሌሊቱን ሙሉ ቁጭ ብዬ አድርና ከዛ ለፈተናው ተዘጋጅቼ ምናምን እሄዳለሁ ማለት ነው። እና ሌሊት ስንል አብዛኛው ሰው የሚተኛበት ሰዓት አሁን ለምሳሌ በኢትዮጵያ በኢትዮጵያ ሌሊቱ የሚባለው ከማታ አንድ ሰዓት ጀምሮ እስከ ጠዋቱ አስራ ሁለት ሰዓት ባለው ጊዜ ለሊት ብለን እንጠራዋለን ማለት ነው። ደግሞ አንዳንዴ ግን ሰው ከሶስት ሰዓት ነው ከሶስት ሰዓት እስከ አስራ ሁለት ባለው ጊዜ ነው ለሊት የሚለው እንጂ አንድ ሰዓት ሁለት ሰዓት ማታ አንድ ሰዓት እና ማታ ሁለት ሰዓት ለሊት ብሎ አይጠራውም ማለት ነው። እና ይሄ በቃ ከየሰው ይለያያል ሌሊት የሚለው ለኔ ሌሊት የሚባል በቃ ከአንድ ሰዓት ምሽት ጀምሮ እስከ አስራ ሁለት ሰዓት ነው። እና ሌላ ደግሞ ምንድነው አሁን ለምሳሌ እኔ የሌሊት ስራ እውነቱን ለመናገር ደስ አይለኝም። በቃ ለሊት መተኛት ነው የምፈልገው። ብችል ደስ ይለኛል በቃ መተኛት ብችል ለሊት ደስ ይለኛል ግን አብዛኛው ጊዜ ምንድነው የሚያጋጥመኝ? ለሊት የምሰራው አይነት ስራ ነው እኔ የሚያጋጥመኝ በህይወቴ ውስጥ ማለት ነው። እንዳየሁት ከሆነ በቃ ለሊት የሚሰራ አይነት ስራ ያጋጥመኛል ማለት ነው። እና ይሄ እንዴት ነው የምናደርገው? በቃ ማለት አንዳንዴ ስራ ከሆነ አላማም ካለን የሆነ ማሳካት የምንፈልገው አላማም ሲኖረን በቃ ለሊቱንም ጭምር ቀንም ጭምር መስራት ነው ያለብን ማለት ነው። እና አንዳንዴ በቃ ድክም ሲለኝ ስራውን ትቼ ምናምን የምተኛበት ጊዜ አለ። ግን አንዳንዴ ደግሞ ለሊት በቃ የግድ መስራት አለብኝ ምናምን ስል እንዴትም ብዬ እንቅልፌ ራሱ እየመጣ እንቅልፌን ሰውቼ ምናምን ማለት ነው። እና አንዴት ነው? ያ ስራውን መስራት ያለብኝን ስራ እሰራለሁ ማለት ነው። ግን እንዴት ነው ለሊት ስራ የምሰራው? ተብዬ ብጠየቅ ምንድነው የምለው? አሁን ለምሳሌ እኔ በቃ ምሽት ሲሆን ሶስት ሰዓት ወይም አራት ሰዓት ሲል ከምሽቱ ሶስት ሰዓት ወይ ደግሞ አራት ሰዓት ሲል እንቅልፌ በቃ ሁሌ ነው የሚመጣው ማለት ነው። በቃ ምንም ይኖርብኝ ምን እንቅልፌ ሶስት ሰዓት ወይ ደግሞ አራት ሰዓት ሲል እንቅልፌ ይመጣል እና ምንድነው የማደርገው? ሁሌ ፈተና ለምሳሌ ሲኖርብኝ ወይ ደግሞ ማታ የሚሰራ አይነት ስራ ሲኖርብኝ ምንድነው የማደርገው? ኢነርጂ ድሪንክ የሚባል አለ ኢነርጂ መጠጥ የሚባል አለ እና እሱን ነገር እጠጣዋለሁ ማለት ነው። እውነቱን ለመናገር ጣእሙን አልወደውም ማለቴ ለስላሳ መጠጥ ነው ግን ካፋይን አለበት ሰላሳ ፐርሰንቱ ማለቴ ከመቶ ሚሊሊተር ሰላሳ ሚሊግራሙ ምንድነው ካፋይን ኮንቴንት ነው ያለው አምስት መቶ ሚሊግራም አምስት መቶ አምሳ ሚሊግራም ነው የሚይዘው። ያ ኢነርጂ መጠጥ የሚባለው ከዛ ሰላሳ ሚሊግራም ፐር መቶ ሚሊሊተር ምንድነው የሚይዘው ካፋይን ነው ቡና ውስጥ የሚገኘው ማለት ነው። ካፋይን ኮንቴንት አለው ማለት ነው። እና ሌላ ነገርም ይገባበታል ማለት ነው። ኢንግሪደንት እንደውም ምን ምንድን ናቸው የዛ ኢነጅ መጠጥ የሚባለው ካርቦኔትድ የሆነ ውሃ ሱካር ሲትሪክ አሲድ ምናምን የሚባል አሉት ማለት ነው። ሌላም ነገር አለው እና ከፋይን ኮንቴንት መጠኑ ደግሞ ከሠላሳ ሚሊግራም ፐር መቶ ሚሊሊትር ነው ማለት ነው። እና ያንን ነገር ነው የምጠጣው ከዛ በቃ ሌሊቱን ሙሉ ቁጭ ብዬ ነው የማድረው በቃ እንቅልፌ ብፈልግ ራሱ ልተኛ በቃ አይ አሁንማ ልተኛ ደክሞኛል እንደውም ምናምን ብል በቃ አልተኛም ማለት ነው። በቃ ቁጭ ብዬ ነው የማድረው። እኔ በጣም ነው የሚገርመኝ ሀይሉ ያ ኢነርጂ መጠጥ የሚለው በጣም ነው እንትኑ የሚገርመኝ ማለት ነው። ሀይሉ ማለት ነው። እና በቃ እኔ በጣም ነው የሚገርመኝ አንዳንዴ እሱን እጠጣና ግን ምንድነው ችግሩ ስራዬን እጨርሳለሁ። ሁሌ ማለት ነው። እሱ ስጠጣ ስለ እንቅልፌ ስለማይመጣ ስራዬን እጨርሳለሁ። ግን ምንድነው ችግሩ? እሱ ስጠጣ ሁሌ ጨጓራዬ ያመኛል ማለት ነው። አማራጭ ሳጣ ነው እሱ የምጠጣው እንጂ ባይሆን ኖሮ አልጠጣውም ነበር። እና ያንን ነገር እንቅልፌ ሲመጣ የሚያግዘኝ ነገር ነው ማለት ነው። እና ሌሊቱን ሙሉ ቁጭ ብዬ አድራለሁ ለፈተና ለስራ ምናምን ሲሆን ማለት ነው።

ሻይ ሻይ ነው የምለው ጽሁፉ ማለት ነው። ሻይ ስንል ምንድነው? ያ ጠዋት ጠዋት የምንጠጣው ነገር ማለቴ እንደውም በልጅነታችን ሁሌ ጠዋት ጠዋት የምንጠጣው ነገር ነው ብዬ አስባለሁ። ስናድግ አላውቅም ሳድግ አብዛኛው ሰው ቸይተዋል ብዬ ስለማስብ ነው። ኢትዮጵያ ውስጥ እና ግን ሻይ የምንለው ያ በልጅነታችን ጧዋት ጧዋት ቁርሳችንን በልተን ወይ ደግሞ ቁርሳችንን በዳቦ ተደርጎ ሚሰጠን ነገር ነው ማለት ነው። ሻይ እና ሻይ እንዴት ነው የሚሰራው? ለምሳሌ አሁን በሻይ ቅጠል ሻይ ቅጠል ሚባል አለ ኢትዮጵያ ውስጥ እና እንደውም ቀጠፍ ነው የሚባለው። አብዛኛው ጊዜ እኔ ቀጠፍ ነው የምለው ስሙ ማለት ነው። እና ይበቅላል ሻይ ቅጠሉ ይበቅላል እና ካፋይ እንትን ይሸጣል ማለት ነው። እንዴት ነው እንደውም ኦሮሞ አካባቢ ነው የሚበቅለው የሻይ ቅጠሉ ከዛ ግን ካፋኝ ኮንቴንትም አለው ይባላል ከፋይንም እንዳለው ሰምቻለሁ እና ያ ሻይ ቅጠል ምንድነው? ሁሌ በሻይ ቅጠል ነበር እኔ ጠዋት ጠዋት ቁርሴን የሚበላው በሻይ ቅጠል የተፈላ ሻይ ማለት ነው። ከዛ ድሮ ማለቴ የሆነ ከአንደኛ ክፍል እስከ ሶስተኛ ክፍል ምናምን ባለው ጊዜ ማለት ነው። አብዛኛው ጊዜ በሳምንት ሶስቴ ማለትም በማትችል ደረጃ ቆርሴ ሻይ በዳቦ ነበር የምበላ ማለት ነው። እና በቃ በጣም ነበር የምወደው እኔ ሼህ በጣም ነበር የምወደው እውነትን ለመናገር ማለት ነው። ግን ምንድነው ችግሩ የዛኔ በጣም ነበር የሚዘጋኝ ሻይ ስጠጣ ዝግት ያደርገኛል። ግማሽ ዳቦ ራሱ አልጨርስም ነበር የዛኔ ማለት ነው። ከዛ በጣም ቀጫጫ ነበርኩ በቃ የምበላ ምግብ ወይ ብስኩት ነው ወይ ቾኮሌት ምናምን ነው እንጂ በቃ ሚረባ አይነት ምግብ አልበላም ነበር። በቃ ዝግት ነው የሚያደርገኝ ደግሞ እኔ የሚዘጋኝ የነበረው ያ ስኳር ያላቸው ስኳራዊ ስኳር ያላቸው ምግቦች አሉ አይደል እነሱን ነበር የሚዘጉኝ ማለት ነው። ደግሞ እኔ ደግሞ ስኳር ያላቸው ምግቦች በጣም ነበር ጣፋጭ ምግቦች በጣም ነበር ምወደው ሁሌ የምበላው ሻይ ራሱ ማለት ነው። ለአንድ ለአንድ ብርጭቆ ሻይ አንድ አምስት ስድስት ማንኪያ ስኳር አደረግበትና አረግበትና በቃ ማር ማር በቃ ስኳር ስኳር ነው ሚለው ማለት ነው። እንደውም አሁን ሳስበው እንዴት ነበር ሚጠጣልኝ ያን ያህል በጣም ስኳር ስኳር ሲበዛም እኮ የሆነ ያቅልሽልሻል ምናምን ነገር እና የዛኔ ግን በቃ በቃ ምላሴ ራሱ እንዴት እንደሆነ አላውቅም ስኳር በቃ ያንስ አንሰ ምናምን ብዬ ጨማምሬ ምናምን ነበር ምጠጣው ማለት ነው። እና በቃ ሻይ ስነሳ እንደውም ያ የልጅነት ጊዜ ነው ትዝ የሚለኝ ማለት ነው። ጠዋት ጠዋት ወደ ትምህርት ቤት ስሄድ የሚፈላልኝ ነገር ሌላው ነገር ቁርሴ ብበላ ራሱ ለምሳሌ አንዳንዴ እንቁላል በዳቦ የሆነ ወተት ወተት ራሱ ስፈላ በድጋሚ ሻይ አፍሉልኝ ምልበት ጊዜ ነበር። ሻይም ወተትም ጠጥቼ ሻይም ጠጥቼ የሚሄድበት ትምህርት ቤት ወደ ትምህርት ቤት የሚሄድበት ጊዜ ነበር። እና ድሮ ድሮ እያለው በቃ ሻይ በጣም ነበር የምወደው ግን ወላጆቼ ደግሞ ያን ያህል ሻይ እንዲጠጣ ደስ አይለቸውም ነበር ምንድነው? በቃ ይዘጋኝ ነበር ስኳር በጣም ስለማበዛበት ሌላ ምግብ እንዳልበላ ይዘጋኝ ነበር እና በጣም ቀጫጫ ነበርኩ በልጅነቴ በጣም ቀጫጫ ነበርኩ ማለት ነው። በቃ ምግብ አልበላም ነበር። መሳይ ራሱ እንጀራ ምናምን ነው አብዛኛው ጊዜ ኢትዮጵያ ውስጥ ሚበላ እንጀራው ብዙም አልበላም። ምንድነው የምበላው ሀምባሻ ሀምባሻ ራሱ ስኳር የገባበት አስገቢለት ምናምን ብዬ ለእናቴ ስኳር ብታስገባለት ነበር የማርገው እና በቃ ዝግት እንዳልኩህ ነበር ሁሌ ማለት ነው። እና አሁን ሳደግ ግን ምንድነው? ዘጠነኛ ክፍል አይደለም ስምንተኛ ክፍል ምናምን ስደርስ ሻይ መጠጣት ከነጭራሹ ትቼውም ነበር ማለት ይቻላል። በቃ ከዛ ስተው ሻይ መጠጣት ስኳር ማብዛት ምናምን ቀነስኩ ነገር ከዛ ትንሽ መወፈር ምናምን ጀመርኩ ማለት ነው። እና ከስምንተኛ ክፍል ጀምሮ እስከ አስራ ሁለተኛ ሻይ የምጠጣው አልፎ አልፎ ነበር በቃ በቃ ያን ያህል እንደማልወድ ጭራሽ እንደነበረው በቃ ሻይ ራሱ የሻይ ሱስ ይዞብኝ በቃ ሻይ ካልጠጣሁ ራሴ አመኛል ወይ ደግሞ ተማሪ ትምህርት ያስጠላኝ ነበር ምናምን ነገር ማለት ነው። በቃ የሻይ ሶስት ራሱ ይዞኝ ነበር። እና ከስምንተኛ ክፍል በኋላ ግን ተው እኮ ትሻይ መጠጣት ምናምን ትቼው ነበር ስምንተኛ ክፍል እያለው ማለት ነው። እና ከዛ እስከ አስራ ሁለተኛ ክፍል ብዙ ጊዜ ብዙም ብዙም ቻይ አልጠጣም ነበር በቃ በሳምንት አንዴ ወይም በሳምንት ሁለት ያሉት ልፎ ነበር የምጠጣ ማለት ነው። እና ትቼዋለሁ ምናምን ስል አሁን ደግሞ ዩኒቨርሲቲ ስገባ ማለት ነው ሁሌ በየቀኑ ሻይ ይፈላል በሻይ ይቀጣል ማለት ነው። እና በየቀኑ አሁን ደግሞ ጀመርኩ አሁን ራሱ ሻይ ካልጠጣሁ ጠዋት በቃ ይደብረኛል ምናምን ነገር ማለት ነው። እና በድጋሚ ያ ሱሱ ያዘኝ ያ የድሮ የልጅነቴ የነበረኝ የሽሻይ ፍቅር አሁንም ተመለሰ ማለት ነው። አሁን በቃ ለምሳሌ በቃ በየቀኑ ነው ሁሌ ሻይ የምንጠጣ ማለት ነው። እዚህ ዩኒቨርሲቲ ውስጥ ግን ሻዩ እንደ ቤት አይጠፍጥም። ቅመም ምናምን አይደረግበትም የሻይ ቅመም ማለት ነው። ዝም ብዬ ለመጀመሪያ ዝም ብዬ እስኪ ልጠጣው ብዬ ነበር የጠጣሁት ማለት ነው። አሁን አሁን ግን ሻይ እወዳለሁ በጣም ነው የምወደው

ምንድነው አክስት ቃሉ አክስት ይላል ማለት ነው። አክስት ስንል በሁለት መንገድ ነው አሁን ኢትዮጵያ ውስጥ አክስት የሚባለው። በሁለት ሁለት ለሁለት ነገር ነው የሚጠቅመው ማለት ነው። አንደኛው አክስት ለምንድነው የሚባለው ለማን ነው የሚባለው አሁን የአባቴ እህቱ አክስቴ ነው የምትባለው ሌላ ደግሞ አክስት ተብሎ የሚጠራው፣ የእናቴ ህቷም አክስቴ ነው ተብላ የምትጠራው ማለት ነው። ኢትዮጵያ ውስጥ እና ለሁለቱም አንድ አይነት ስም ነው ያላት። በአማርኛ በአማርኛ እንጂ በኢትዮጵያ ውስጥ አይደለም። በሌላ ቋንቋ አሁን ለምሳሌ፣ በትግርኛ፣ ሌላ ነው በኦሮምኛም፣ ሌላ ሊሆን ይችላል አላውቅም ማለት ነው። ግን አክስ ስንል በአማርኛ ለአባቴ የአባቴ እህቱም፣ የእናቴ እህቷም፣ አክስቴ ነው። የምላት ማለት ነው። እና አንዳንዴ እዶም ያምታታኛል አሁን ጓደኞቼ፣ ምናምን አክስቴ ጋር ነበርኩኝ። ምናምን ሲሉ ተየኛዋ አክስታችሁ ጋር የእናታችሁ ወይስ አባታችሁ? ምናምን ብዬ ነው የምጠይቀው ማለት ነው። እኔም አክስቴ ጋር ነበርኩኝ ምናምን ስላቸው ወይ ደግሞ አክስቴ አገኘኋት ምናምን ስላቻ የትኛው አክስትሽ ምናምን ብለው ይጠይቁኛል ማለት ነው። የአባትሽ ወይስ የናትሽ ምናምን ይሉኛል ማለት ነው። እና አክስት ለአባት የአባቴ እህቱ ወይ ደግሞ የእናቴ ህቷ ልትሆን ትችላለች ማለት ነው። እናም እኔ ስላክስቶቼ ሳወራ ማለት ነው። በቃ ማለቴ እወዳቸዋለሁ አክስቶቼ የእናቴም፣ አባቴም አክስቶቼ፣ እወዳቸዋለሁ እና እንደውም የአባቴ አክስቶች የአባቴ እህቶች ማለት ነው። በአባቴ አክስቴ የሆኑት በጣም ብዙዎች ናቸው። አያቴ አስራ አምስት ወይም አስራ ስድስት ልጅ ነው የወለደው። እንደውም እኔ ቁጥራቸው በትክክል አላውቃቸውም። በጣም ብዙ ልጆች ነው የወለዱት ማለት ነው። እና አክስቶቼ ሴት የሆኑ የአባቴ እህቶች ማለት ነው። ከስምንት ወይም ዘጠኝ ስምንት ምናምን ይሆናሉ ማለት ነው። እና በጣም ነው። የምወዳቸው ማለቴ ሁላቸውም አልሄድም፣ ወደ ሁላችሁ ቦታ አልሄድም። ምክንያቱም ከቤታችን ቅርብ የሆኑትን ነው የሚሄዱ እንጂ አንዳንዶቹ ከቤታችን ሩቅ ቦታ ላይ ነው የሚኖሩት ማለት ነው። ለዛ ለዛም አልሄድም ወደ እያንዳንዱም ማለት ነው። ግን ወደ አንዳንዶቹ እሄዳለሁ፣ ለምሳሌ አንድ ደገፍ የምትባል ስሟ አክስት አለች የአባቴ ህይወቱ ማለት ነው። ከሁሉም አክስቶቼ የምወዳት ከአባቴ እህቶች እሷ ናት የምወዳት ማለት ነው። ምክንያቱም ለምንድነው እሷው የወደድኳት የት የለየ ነገር ስላለ ሳይሆን፣ ከልጅነቴ ጀምሮ ሁሌ ወደ ቤቷ የምትሄደው፣ ወደ ቤታችን የምትመጣው ምናምን እሷ ስለነበረች ነው። ማለት ነው። እና እሷም በጣም ነው የምወዳት ማለት ነው። ሁሌ ወደ እሷ ቤት ነው የሚሄደው ምናምን ከዛ ወደ ሌሎችም የአባቴ እህቶቹ አሉ ለምሳሌ አንድ መቲን፣ ምናምን የምትባል መቲን፣ የምትባል ስሟ አክስት አለች ማለት ነው። ወደ እሷም እሄዳለሁ ለምለም የምትባል አለች በጣም ብዙ ናቸው። አንተ አንተ ለምሳሌ አንድ ግን ማላውቃት የአባቴ እህቱ አለች እንዴት ነው እሱን የተፈጠረው ሩቅ ነው ቤቷ እና ማለቴ የአባቴ እህት እንደሆነች ያወቅኩት እንደውም በቃ ሶስተኛ ክፍል ምናምን ስደርስ ነው እንጂ እንደሱ እንደምትባል እህት እንዳላችሁ አላውቅም ነበር። እና ብዙ ናቸው አክስቶቼ የአባቴ ማለት ነው። እና ወደ አንዷ ጋር ሄጄ ወደ አንዷ ጋር ካልሄድኩኝ አንቺ በቃ እንትን ያደረግሽን ነው። አድሎ እያደረግሽ ነው። እያዳላሽን ነው። ወደ እሷ ሄደሽ ለምንድነው ወደ እኔ ያልመጣሽው ምናምን ይላል ይሉኛል ማለት ነው። እና እኔ ደግሞ በጣም ስራ ስለሚበዛብኝ በቃ እንደውም ወደ አንዷም አልሄድም ወደ አንዷ ከሄድኩኝ ወደ ሁላችሁም ጋር መሄድ ስላለብኝ በቃ አንደውም አልሄድም ምናምን የምልበት ሰዓትም ራሱ አለ ማለት ነው። ሌላ ደግሞ፣ የእናቴ እህቶች ናቸው። የእናቴ እህቶች በቃ ሁለት ናቸው። ሁለት እህቶች ብቻ ነው ያሏት ማለቴ እኔ የማውቃቸው ማለት ነው። እንጂ እኔ የማላውቃቸው ደግሞ ሶስት ናቸው። ሶስት አሏት መሰለኝ አይደለም ሁለት አሏት እኔም ማላውቃቸው አይቻቸው ማላውቅ ሁለት አሏት እኔ የማውቃቸው ግን ሌሎች የእናቴ እህቶች ሁለት ናቸው ማለት ነው። እና ሁለቱ በጣም ነው የምወዳቸው ሁሌ በቃ ከልጅነቴ ጀምሮ እናቴ ይዛን ይዛኝ ወደ እነሱ ስለምትሄድ ከእነሱ ጋር ጊዜ ማሳለፍ፣ ከእነሱ ጋር ማደር፣ ከእነሱ ጋር መጫወት፣ ማለት ነው። ከእነሱ ጋር እንኳን አልጫወትም የእናቴ ትላልቅ እህቶች ናቸው ግን ልጆቻቸው አሉት የአክስቶች ልጆች አሉ እና ከእነሱ ጋር የኔ ጓደኞች የሚያክሉ እድማቸው የኔን ያክላሉና ከነዛ ጋር በጣም ነው በቃ የምንቀራረበው አብረን እንጫወታለን ምናምን ማለት ነው። እና ወደ እነሱ ቤት ወደ አክስቶቼ ቤት ስሄድ ወደ እናቴ ማለት ነው በቃ አንድ ከሄድኩኝ ከሳምንት በኋላ ነው የምመለሰው ማለት ነው። በጣም ነው የሚወዱኝ እኔም በጣም ነው የምወዳቸው ማለት ነው። እና እኔ በቃ በአባቴም በእናቴም ብዙ አክስቶች አሉኝ የሚገርመው ነገር ግን እኔ እህት የለኝም። ምናልባት ልጅ ምናምን ከወለድኩኝ አክስት አይኖረውም ማለት ነው። በእናቱ አክስት አይኖረውም ምክንያቱም እኔ ወንድም ሆነ እህቴ የለኝም ከወላጆቼ የተወለደ ማለት ነው። እና እኔ ልጅ ብወልድ ልጄ አክስት አይኖረውም ማለት ነው። እኔ ግን እድለኛ ነኝ ማለቴ ብዙ አክስቶች አሉኝ ማለት ነው። እና፣ አክስት በዛ ነው የምገልጠው

ገንዘብ ቃሉ ገንዘብ ይላል ማለት ነው ገንዘብ ማለት ምንድነው? አሁን ለመገበያየት ምናምን የምንጠቀምበት ነገር ነው ማለት ነው። አሁን ገንዘብ የምንለው አሁን የሆነ እቃ መግዛት ብንፈልግ በምንድነው የምንገዛው? በገንዘብ ነው የምንገዛው ማለት ነው። እናም አሁን ለምሳሌ የኢትዮጵያ ገንዘብ ምንድነው? የሚባለው ስሙ ብር ነው የሚባለው በብር ተገባያየሁ በገንዘብ ተገባ ያየሁ ነው የምንለው ማለት ነው። ለምሳሌ ሌላ ሀገር ለምሳሌ ኤሜሪካ ላይ ገንዘብ የሚጠቀምቡት የገንዘብ ስም ምንድነው? ዩኤስዲ ነው ዶላር ማለት ነው። ሌላም ሌላ ሀገርም ሌላ ሊኖረው ይችላል አሁን አዎ አለው በእርግጥም አለው። እና ዩሮ የሚጠቀሙ አሉ እነ ፓውንድ ዩሮ ፓውንድ ምናምን የሚጠቀሙ አገሮችም አሉ። ናቅፋ የሚባልም አለ የኤርትራን ማለት ነው። ኤርትራውያን አሁን የገንዘብ የገንዘባቸው ስሙ ነቅፋ ነው የሚባለው ማለት ነው። እና ነቅፋ ነው የሚባለው ሌላም እኔ አላውቅም እነዚህን ብቻ ነው የማውቀው። እና የተለያዩ የገንዘብ አይነቶች እንዳሉ ያሳየናል። እንደውም በቢትኮይን ምናምንም በቢትኮይን ይሆናል የግብይት ገንዘብ ይቀርና ማለቴ እንደ ብር እንደ ዶላር ምናምን ይቀርና በቢትኮይንም ይሆናል ተብሎ ነበር የሆነ ሰዓት ላይ ማለት ነው። እና ቤት ቢሆን ነው አሪፍ የሚለው እኔ አላውቅም። የዛን ያህል መረጃ የልኝም ግን አሁን ገንዘብ ስንጠቀም ምንድነው? ምንድነው? አሁን ገንዘብ ስንጠቀም ወደ አእምሮአችን የሚመጣው ነገር ማለት ነው። አሁን ለምሳሌ አንድ ስራ ስንሰራ በወር የሚከፈልን ደሞዝ አለ ወይ ደግሞ የግል ስራ የግል ስራ ምናምን ስንሰራ ደግሞ በቃ የሚከፈለን ነገር አለ በየቀኑም ይሁን በሳምንቱም ይሁን። በወርም ይሁን ማለት ነው ሌላ ደግሞ ምንድነው? ሸጠን ምናልባት ነጋዴ ስንሆን ደግሞ አንድ ልብስ ይሁን ወይም የምንሸጠው እቃ ሸጠን በየቀኑ ወይ ደግሞ በቃ በምንሸጥበት ሰዓት የምናገኘው ገንዘብ አለ ማለት ነው። እና ይሄ ገንዘብ ከማለቴ ከምንኖረው አሁን አሁን ስንኖር ለመኖር የሚያስፈልጉን መሰረታዊ ነገሮች አሉ እንደ ምግብ። ማለቴ የምንኖርበት ቤት ምግብ የምንኖርበት ቤት እና ሌላም ነገር ያስፈልገናል ለምሳሌ ደህንነት ደህንነት እንዲሰማን እንፈልጋለን። ይህ ነገር ለማማላት ያ የምንሰራው ገንዘብ በቂ ነው ወይ የሚለው? አሁን ላይ በማደግ ባሉት ማደግ ላይ ባሉት ሀገሮች ውስጥ በጣም ጥያቄ እየሆነ ነው የብዙ ሰዎች ማለት ነው ምክንያቱም አይመጣጠንም አሁን። ለምሳሌ ኢትዮጵያ ውስጥ ማለት ነው በወር የሚከፈላቸው የመንግስት ሰራተኞች ደሞዛቸው ማለት ነው። ለአንድ ወር አይደለም አንዳንዴ ለአንድ ሳምንትም ይበቃል ወይ የሚያስብል ደረጃ ላይ ነው ማለት ነው። ይሄ ምንድነው ለምንድነው እንደዛ? እንደዛ ልል የቻልኩት ማለት ነው። አሁን ገበያው ስናየው በጣም በውድ ዋጋ ነው የሆነ እቃ ወይም የሆነ አስቤዛ ምናምን የሚገዛው የሚሸጠው በውድ እቃ ነው ለታክሲ ራሱ እኮ። አንዳንዴ በቃ ትንሽ ቦታ ትንሽ ቦታ ተጉዘህ መቶ ብር ይሉሃል አምስት መቶ ብር ምናምን ነው የሚሉት። ደግሞ በወር የሚከፈላቸው እነዛ የመንግስት ሰራተኞች ደግሞ አስር ሺህ አምስት ሺህ ሰባት ሺህ ራሱ በቃ ተምሮ ምናምን አሁን ኢትዮጵያ ውስጥ አንድ ሀኪም መጀመሪያ ስራ ሲቀጠል ደሞዙ ስምንት ሺህ ነው በጣም የሚያሳዝን ነገር ማለት ነው። ሰባት አመት ተምሮ ስምንት ሺህ ደሞዝ ነው የሚቀበለው ማለት ነው። ስምንት ሺህ አስቡት እንግዲህ ለታክሲ ለምሳሌ በቃ ከቤቱ ወደ ሆስፒታል ለመሄድ ወደ ሀኪም ቤት ለመሄድ ወደ ህክምናው ለመሄድ። መቶ ብር ቢያወጣ ለምሳሌ ማለት ነው ለታክሲ እሱም በቃ በትንሹ ነው መቶ ብር ቢያወጣ። ለመሄድ እና ለመመለስ ስንት ነው የሚጨርሰው? መቶ ብር እና በወር ሲባዛ ሶስት ሺህ ይሆናል ማለት ነው። ከስምንት ሺህ ሶስት ሺህ ስንቀንሰው ስንት ይተርፋል? አምስት ሺህ ማለት ነው። አምስት ሺህ ቆይ ምንድነው የሚሆነው? ጤፍ ነው የሚያስገዛው አሁን ኢትዮጵያውያን አብዛኛው ጊዜ እንጀራ ነው የምንበላው አሁን ጤፍ። ለራሱ ለኩንታል በኩንታል ነው የሚሸጠው። ለኩንታል ስንት ነው አስራ አምስት ሺህ ነው። እንዴት ቆይ ይኖር ማለት ነው? ዶክተር ሆኖ ሰባት አመት ተምሮ ስምንት ሺህ በወር የሚከፈለው ከሆነ ገንዘብ የሚከፈለው ስምንት ሺህ ነው። እና ለመኖር በጣም ከባድ እየሆነብን ነው ማለት ነው። እና አሁን ገንዘብ የምንሰራው ገንዘብ በወር የምንሰራው ገንዘብ እና የምናወጣው ለመኖር ለመኖር ብለን የምናወጣው ነገር ሊመጣጠን ይገባዋል ማለት ነው። እንደውም ያ የምንሰራው ገንዘብ በወር በእጥፍም በሶስት እጥፍም በቃ በብዙ እጥፍ ሊበልጥ ይገባዋል ብዬ አስባለሁ ማለት ነው። ያ ምክንያቱም በቃ እንደዛ ነው አሁን የሚያስፈልገንን ሳይሆን ማለቴ ለመኖር ብቻ የሚያስፈልገን ሳይሆን። እኛ የምንፈልገውንም እያደረግን ማለፍ አለብን። ምክንያቱም እድሜያችን አጭር ነው። ማለቴ ቢበዛም መቶ አመት ብንኖር ነው። ስለዚህ ገንዘብ ገንዘብ በደንብ መስራት አለብን ብዬ አስባለሁ

እድል ይስጥልኝ ቃሉ ምንድነው? ሚለው እድል ይስጥልኝ እድል ይስጥልኝ ማለት አሁን ለምሳሌ የሆነ ሰው። የሆነ ሰው ጥሩ ነገር ካረገልን ለምሳሌ አሁን የሆነ ችግር አጋጥሞን ምናምን ቢረዳን ምንድነው ምንለው ያው አሁን እን እሱን ምንከፍለው ሌላ ነገር የለንም። እና ምንድነው ምንለው እድል ይስጥልኝ ነው ምንለው እድል ይስጥልኝ ማለት። አሁን እኔ ምሰጥህ ነገር ላይኖር ይችላል። ግን እድ እድል ይስጥልኝ ስንል በቃ ያንተ ጥሩ ነገር ያረከውን በእግዚአብሔር ወይ ደግሞ በፈጣሪ አግኘው እንደማለት ነው ማለት ነው። እድል ይስጥልኝ ማለት እና አብዛኛው ጊዜ አሁን ለምሳሌ አ አንድ አንድ ሰው ወይም አንድ ሴት ለምሳሌ ልጇ ከመኪና አደጋ። አንድ ሰው ማለቴ መኪና አደጋ ላይ ሊ ለ ሊደርሰው ነበር። ለምሳሌ አስፓልት ላይ ምናምን ነበር እንበል እየተጫወተ ልጇ አስፓልት ላይ እየተጫወተ ነበር እንበል ከዛ አንድ ሰው መጥቶ ምናምን መኪና ሊገጨው ነበር። እና እና አንድ ሰው መጥቶ ቢያድነው ያ ልጅ ሴትየዋ አመሰግናለሁ የኔ ወንድም እድል ይስጥልኝ ምናምን ብትለው። አሁን ማለቴ ለ ላደረገላት ውለታ ምንም ልትከፍለው አትችልም ማለቴ። ምንም ማለቴ ገንዘብ ምናምን አይሰጥም እውነቱን እንደመናገር ቢኖረን ቢኖራትም ሴትየዋ ገንዘብ ምናምን አይሰጥም። እና ምንድነው ምትለው እድል ይስጥልኝ ነው ምትለው እና እሱም አሜን ብሎ ይሄዳል ማለት ነው። እናም እድል ይስጥልኝ ስንባል ወይ ደግሞ ስንል ያ አሪፍ ነገር ነው ማለት ነው። በቃ እድሉ እንደውም እድል አንዳንዴ ግን ምንድነው አሪፍም ላይሆን ይችላል። ምክንያቱም እድል ይስጥልኝ ስንል እድል አሁን አንዳንዴ እድሌ አይቀናኝም ምናምን ምንልበት ሰዓት አለ አይደል እድል አይቀናኝም ማለት። አሁንም እድለኛ አይደለሁም። የሆነ ነገር ሲያጋጥመን የሆነ መጥፎን መጥፎ ነገር ሲያጋጥመን አይ እኔ እኮ በቃ እድለኛ አይደለሁም ምናምን ምንለው ነገር አለ ማለት ነው። ግን እንደዛ ሆኖ ሳይሆን በቃ እኔ እንደውም አለም ላይ በእድል ሚሆን ነገር አለ ብዬ አላምንም። በቃ ውሸት ነው እንደውም ብዬ ነው ማምነው ማለት ነው። ምክንያቱም ሁሉም ነገር ለምክንያት ነው ም ሚሆነው። አሁን እኛ አሁን እኛ የተፈጠርነው በምክንያት ነው እንጂ ዝም ብሎ በእድል አይደለም የተፈጠርነው በአጋጣሚ አይደለም። እና እድል ይስጥልኝ ስንል አንዳንዴ በቃ እኔ በፈጣሪ ይስጥልኝ እንደማለት ነው ምቆጥረው እንጂ። በቃ እድለኛ ነህ አንተ ስለዚህ እድልህ ይስጥልኝ በቃ እንደዛ አድርጌ አልቆጥረውም። ምክንያቱም አን እንደዛ ከሆነማ አንድ ሰው የሆነ ጥሩ ጥሩን ሁሌ በህይወቱ ውስጥ ጥሩ ጥሩ ነገር ሚያጋጥመው ከሆነ። ሌላው ደግሞ በህይወት ውስጥ ሁሌ መጥፎ ነገር ሚያጋጥመው ከሆነ። አሁን ይሄ ምንድነው ሚባለው? እድል እድል ነው ምንለው እድል ልን ልንለው አንችልም ማለት ነው። ምክንያቱም ይሄ እድል ነው ብንለው በቃ እግዚአብሔር እግዚአብሔር አምላክን አደ አደል ሚያዳላ አይነት እሚያዳላ አምላክ አርገን ነው እየቆጠርነው ያለነው። ክብር ለሱ ይሁን እና አምላካችን ለሁላችን አያዳላም። ሁል ሁላችንም በጣም ሁላችንም ነው በአንድ ነው ሚወደን ማለት ነው። እና እኩል ነው ሚወደን ስለዚህ እድል ሳይሆን አሁን አንዳንዴ በቃ ሁሌ በቃ እንደውም ሁሌ አለም ላይ በቃ እያንዳንዱ የተፈጠረ ነገር ማለት ነው። ጉንዳንም ቢሆን በቃ የተፈጠረ ትል ትንሽዬ ትልም ቢሆን ማለት ነው የተፈጠረው። በምክንያት ነው ብዬ ነው ማስበው እንኳን እኛ ሰው የሰው ልጆች ሆነን ሌላ ያ ትል እሚባለው ያ ትንሽ ነፍሳት ነፍሳት እራሱ የተፈጠሩት አለም ላይ በምክንያት ነው ብዬ ነው ማስበው ማለት ነው። እና ደግሞ ይሄ ደግሞ መጽሐፍ ሉ ማለት ዝም ብሎን እድል ነው ምናምን ብንል ራሳችንን ማታለል ነው ሚሆንብን። ለምሳሌ አሁን ፈተናም ፈተና አለን እንበል እና ፈተና ለምን አታጠናም ምናምን ከ ብ የሆነ ሰው ለምንድነው? ማታጠናው ምናምን ብለን ስንጠይቅ። ምን ሊለን ይችላል? አይ በቃ ፈተና እኮ እድል ነው። በእድሌ አልፋለሁ ወይ ደግሞ እድለኛ ከሆንኩኝ አልፋለሁ። እድለኛ ካልሆንኩኝ ደግሞ እወድቃለሁ ለምንድነው ማጠናው ምናምን ብሎ ቢመልስልን። ያ ላለማጥናት ሰበብ ነው እንጂ በእድል ሚባል ነገር የለም ማለት ነው። በቃ ካጠናው ያልፋል ሰውየው ካላጠና ደግሞ ይወድቃል። እንዲህ ስል ግን ለምሳሌ አንዳንዴ አጥንተን ምናምን ራሱ ምንወድቅበት ሰዓት አለ። ይሄ ታዲያ እድል አይደለም? ወይ እድለኞች ስላልሆነ አይደለም? ወይ የወደቅነው ምናምን ብሎ ጥያቄ ሊነሳ ይችላል። ግን ይሄ እንዴት ነው ሚሆነው? አንዳንዴ አጥንተን ራሱ በደንብ ካላጠናነው ለምሳሌ አንዳንዶቹ ሁለቴ ሶስቴ ካልደገምናቸው ልንሰራ አንችልም ፈተና ላይ ማለት ነው። በቃ ሁለቴ ሶስቴም አጥንተን አጥንተናቸው በደንብ አጥንተናቸው። ፈተና ላይ አሁንም ካልሰራን ከወደቅን። ምናልባት ምንድነው ሚሆነው ተደናግጠናል ማለቴ ፈተናው ስንገባ። አእምሯችን በቃ አትችልም ምናምን ብለን ከፈራን። ያ ነገር መጥፎ ውጤትን ልናመጣ እንችላለን። ፈተናውን ደግሞ ሞ ልንወድቅ እንችላለን ማለት ነው። እንጂ እድል ሚባል ነገር አይደለም። አንዳንዴ ደግሞ በቃ ብዙ ጥረን ለፍተን ምናምን ራሱ ማይሳካልን ጊዜ አለ። ይሄ ደግሞ የእግዚአብሔር ፍቃድ ስላልሆነ ነው እንጂ። እድላችን እድለኞች ስላልሆንን አይደለም

ኮምፒውተር ኮምፒውተር ይላል ቃሉ ማለት ነው። እና ኮምፒውተር ስንል ምንድነው ምንድነው ኮምፒውተር ለተለያዩ ነገሮች እንጠቀምበታለን ለምሳሌ ለምንድነው ለምን እንጠቀምባታለን ለመጻፍ አሁን ድሮ ወረቀት ላይ ነበር አብዛኛው አብዛኛው ነገር የምንጠቀም የምንጽፈው አሁን አሁን ግን ወረቀት እየቀረ በኮምፒውተር እየተጻፈ ነው። ጽሁፍ ማለት ነው። እንደ ድርሰት ሊሆን ይችላል፣ እንደ የስራ ፕሮጀክት የስራ እቅድ ሊሆን ይችላል እንደ ዶክሞንተሪ አይነትም ሊሆን ይችላል በቃ እያንዳንዱ ነገር አሁን ድሮ በወረቀት ይጻፍ የነበረውን ዛሬ በኮምፒውተር እየተጻፈ ነው ማለት ነው። እና ኮምፒውተር ጥቅሙ ምንድነው ለምሳሌ አሁን በጣም ጥቅም አለው እንደውም ድሮ ራሱ እኮ በእጅ የሚጻፈው ራሱ እኮ በድጋሚ በኮምፒውተር ተጽፎ ነበር ፕሪንት ተደርጎ የሚታተመው የሆነ መጽሐፍ ራሱ ማለት ነው። እና ኮምፒውተር ብዙ ጥቅሞች ነው ያሉት ማለት ነው። እንደውም አሁን የኮምፒውተር እንትን የኮምፒውተር ፕሮሰስ የማድረግ ሁኔታው ምናምን እየተለወጠ ነው ከድሮ ማለት ነው። አሁን ለመጀመሪያ ጊዜ ኮምፒውተር ሲሰራ በጣም ትልቅ እዬ እ ቤት ቤት ቤትን የሚያክል ነበር የተሰራው ለመጀመሪያ ጊዜ ማለት ነው። እና ከዛ በኋላ ያ እሱ ኮምፒውተር ምንድነው የሚባለው ፈረስት ጀነሬሽን ነበር የሚባለው አንደኛ ትውልድ ማለት ነው። ያ ኮምፒውተር አንደኛ ትውልድ ነበር የሚባለው ማለት ነው። ከዛ በኋላ ትንሽ ተሳሽሎ ሳይዙ ማለት መጠኑ ትንሽ አነስ ያለ ሆነ እና ደግሞ በደንብ ፕሮሰስ የሚያደርግ ሆነ ማለት ነው። እንደዛ እንደዛ እያለ ሶስተኛ ጀነሬሽን፣ አራተኛ ጀነሬሽን፣ ማለቴ በአማርኛ ሁለተኛ ትውልድ፣ ሶስተኛ ትውልድ፣ አራተኛ ትውልድ እያለ አሁን ላይ እኔ እርግጠኛ አይደለሁም። መጨረሻውን ስንት እንደደረሰ ግን እስከ እስከ አስራ አምስት ትውልድ እንደደረሰ አውቃለሁ አስራ አምስት ትውልድ አውቃለሁ ከዛ በላይ ደርሷል አልደረሰም እርግጠኛ አይደለሁም ማለት ነው። እና ብዙ ጥቅሞች ነው ያሉት ማለት ነው። እና ለኔ እኔ፣ ትምህርት ኮምፒውተር ትምህርት ማለት ነው ስለ ኮምፒውተር ምናምን መማር የጀመርኩት ዘጠኝ ክፍል እያለሁ ነበር። በቃ በስርዓት መማር የጀመርኩት ዘጠኝ ክፍል እያለው ነበር ማለት ነው። ያትመት ምንድነው የሚባለው አይሲቲ ወይ ደግሞ ኢንፎርሜሽን ኤንድ ኮምፒውተር ሳይነስ ማለት ነው። አይሲቲ ማለት ኢንፎርሜሽን ኤንድ ኮምፒውተር ቴክኖሎጂ ማለት ነው ማለት ነው። እና ያንን፣ ያንን ትምህርት ያንን ሰብጀክት ስንማር ምንድነው ያንን አይነት ትምህርት ስንማር ስለ ኮምፒውተር፣ ሃርድዌሩ፣ ሶፍትዌሩ ምናምን ያስተምራል ማለት ነው። እና እንደውም ኮምፒውተር ምንድነው ብለን ነው የተማርነው ፕሮሰስ የኤሌክትሪክ የኤሌክትሮኒክስ እቃ ሆኖ ታስክን የሚሰራ ማለት ነው። የሆነ ስራን የሚሰራ ማለት ነው ኮምፒውተር እና ኮምፒውተር እንዴት ነው የተሰራው የተሰራው ኮምፒውተር የተሰራበት መንገድ ምንድነው? አሁን ሃድ ሃድ ዲስኩ አለ፣ አሁን ሃድ ዱ ሂሩ አለ ያንን በኤሌክትሮኒስ እቃዎች እቃዎች ነው የተሰራው ለምሳሌ፣ ፊዚክስን በፊዚክስ እንደተማርነው ዳዊድ የሚባል እቃ አለ ትራንሲስተር ምናምን ከተባሉት ከተለያዩ፣ እና ከስክሪን አሁን ስክሪን አለው አይደል? ከስክሪን ምናምን እንደዛ ባል እቃዎች ነው የተሰራው ከኤሌክትሮኒክስ እቃዎች ማለት ነው። እና ኮምፒውተር ለመስራት አንደኛ ምንድነው የሚያስፈልገው ዋናኛ ነገር ማለት ነው የፊዚክስ እውቀትን ያስፈልጋል ማለ ነው። አሁን ስለ ሬዚስተር ምናምን ማለት ይሄ ትራንዚስተር አለ፣ እዛ ካፓሲቲ አለው ዳዮድ አለው፣ እና ሌሎችም ሊኖሩት ይችላሉ ማለት ነው። ያንን ነገር ለመስራት፣ ለመገጣጠም ምን ያስፈልጋል? የፊዚክስን እውቀት ያስፈልጋል ማለት ነው። ሁለተኛ ነገር ደግሞ ሶፍትዌሩ ደግሞ እንዴት ነው የሚሰራው? ኮምፒውተር እንትን ይደረጋል ማለቴ ኮድ ይደረጋል። በሎጂክ ኬት የሚባል ነገር አለ፣ አሁን ማትስም አለ ሂሳብ፣ ሂሳብ ትምህርትም አለ። ፊዚክስም አለ፣ ማት ነው። ያ ሎጂክ እየተባለው ነገር በዛ ነው፣ ያ ኮድ የሚደረገው፣ ሶፍትዌ፣ አፕሊኬሽኑ ምናምን ያ መተግበሪያ ኮምፒውተር ውስጥ ያለ መተግበሪያዎች፣ ፕሮሰስ የሚያደርገው ያ ራም፣ ራም አደል ፕሮሰስ የሚያደርገው ኮምፒውተር ውስጥ ያንን ነገር ለመስራት ሎጂክ ጊት ያስፈልጋል ማለት ነው። ይሄ ደግሞ የማትስ እውቀት ያስፈልገዋል ማለት ነው። እና አንድ፣ በቃ ኮምፒውተር ለመስራት አንድ ሰው የፊዚክስ እና የማትስ እውቀት ሊኖረው ይገባል ብዬ አስባለሁ ማለት ነው። እና አሁን አሁን የኮምፒውተር ስራዎች ኮምፒውተር የሚሰራው ነገር በጣም ብዙ እየሆነ ነው። እንደውም አሁን ላይ ምን እየተፈራ ነው! ሁሉ ሰው የሚሰራው ነገር በኮምፒውተር እና በቻት ጂቢቲ ወይ ደግሞ በኤአይ ይሆናል እየተባለ ነው፣ ማለት ነው። እንደዛ ይሆናል ተብሎ ይገመታል ማለት ነው። እና ኮምፒውተር በቃ መጀመሪያ ከተሰራው ጀምሮ እስካሁን ብዙ ጥቅም ብዙ ጥቅም ለሰው ልጆች እየሰራ ነው። ማለት ነው። እና ደግሞ አሰራሩም ደግሞ እየተሻሻለ ነው። ከድሮ አሁን አሁን ለመጀመሪያ ጊዜ የተሰራው ኮምፒውተር የሚጠቅመው ጥቅም እና አሁን ላይ የሚጠቅመው አሁን የተሰራ በዚህ በዚህ ትውልድ የተሰራ ኮምፒውተር የሚጠቅመው ለአንድ ሰው የሚጠቅመው ጥቅም ይለያያል ማለት ነው። አሁን እየተሰራው ለሰው በጣም ብዙ ጥቅሞችን ይሰጣል ማለት ነው። እና የኮምፒውተር ጥቅም፣ እንደጠቀሱ

ቀይ ቃሉ ቀይ ይላል ማለት ነው እና ቀይ ማለት ምንድነው? ቀይ መጀመሪያ ከለር ነው። ቀይ ከለር ከለር ነው ማለት ነው እንደውም ከመሰረታዊ ቀለማት ከምንላቸው ውስጥ አንዱ ነው ማለት ነው። ቀይ መሰረታዊ ቀለማት የምንላቸው ቀይ ቢጫና ሰማያዊ ናቸው እና ቀይ ከነዛ ውስጥ አንድ ነው። እና ቀይ አብዛኛው ጊዜ እንደውም ኢትዮጵያ ውስጥ። አረንጓዴ ቢጫ ቀይ የኢትዮጵያ ሀገራዊ አርማ ነው ወይ ደግሞ ባንዲራ ነው ባንዲራ ነው የምንለው ወይ ደግሞ ሀገሯ አርማ ነው እና ቀይ ምንድነው የሚያመለክተው? ጀግንነትና መስዋዕትነትን ነው የሚያመለክተው ማለት ነው። በቃ ቀይ አብዛኛው ጊዜ በቃ ጀግንነትና መስዋዕትነት ነው በኢትዮጵያ የማያመለክተው ማለት ነው። እዛ አርማው ውስጥ ማለት ነው ባንዲራው ውስጥ ጀግንነትና መስዋዕትነትን ያመለክታል ማለት ነው። ሌላ ቀይ አብዛኛው ጊዜ ሰውን ቀይ ቀለም ሲነሳ ምንድነው? የሚያስበው አብዛኛው ሰው ማለት ነው ደምን ደም ነው የሚያስበው ማለት ነው። እንደውም አሁን ደም ለግሱ ምናምን ሲባል የደም ልገሳ ዘመቻ ወይ ደግሞ የበጎ ማለቴ ደም አሁን ኢትዮጵያ ውስጥ በበጎ አድራጎት ነው በበጎ ፈቃደኝነት ነው የሚለገሰው ማለት ነው። እና አሁን ደም ሲለገስ የደም ደም ማለት ደም የሚወስዱ እዛ ሀኪም ቤቶች ምናምን ያሉት ምንድነው አርማቸው በቀይ ምልክት ሆኖ በቀይ ምልክት ነው ያ አርማቸው ማለት ነው። ሌላ ነገር ደግሞ አሁን ኤች አይ ቪ ኤዲስ አርማ አለ አይደል የሆነ ኤች አይ ቪ ዲስ ተከላከሉ ምናምን ምንድነው የሚባለው? ፀረ ኤች አይ ቪ ምናምን የሚባል አይነት ክለብ አለ ኢትዮጵያ ውስጥ ማለት ነው። እና ያንን ነገር ደግሞ ምልክቱን በቀኝ ነው የሚያመለክተው ምንድነው ለምንድነው? በቂ እያደረጉት ብዬ ስጠይቅ አንተ ምክንያቱም ኤች አይ ቪ ኤዲስ የሚተላለፈው በደም ስለሆነ ነው ቀይ ያደረጉት እና ራሳቸውን ከኤች አይ ቪ ኤዲስ ጠብቁ ከደም ንክኪ ጠብቁ ሊሉ ነው እንደዛ በቀይ ያደረጉት ምናምን አሉ። ሌላ ደግሞ ምንድነው? ቀይ መስቀል ነው ትዝ ያለኝ ቀይ መስቀል ደግሞ። ከለሩ ምንድነው ቀይ ነው። ቀይ መስቀል ማለት ነው እና ሌላ ትርጉም አለው እሱን ነገር እሱን ይቅርብኝ ለመግለጽ ያክል እሱን ይቅርብኝ እና ግን ቀይ መስቀል ከለሩ ራሱ ቀይ ነው ማለት ነው። ሌላ ምንድነው የሚባል ሌላ ደግሞ ቀይ ምንድነው? ቀይ አበባ አለ አሁን ለምሳሌ ቀይ አበባ። እኔ አልወድም እንደው እውነቱ ከሆነ ነጭ አበባ ነው የምወደው ግን አብዛኛው ሰው እንደውም ቀይ አበባ ነው የሚወደው ማለት ነው። ለባላ ማለቴ ለፍቅረኛው ቀን ምናምን የሚሰጠው ቀይ አበባ ነው ማለት ነው አብዛኛው ሰው የሚጠቀመው። ቀይ ደግሞ በየሀገሩ የተለያየ ትርጓሜ ሊኖረው ይችላል ለምሳሌ አሁን። አሁን ለምሳሌ እንዴት ነው ቀይ ልብስ የምትለብስ? አሁን አንድ ሴት አንድ ሰት አንዲት ሴት ቀይ ቀሚስ የምትለብስ ከሆነ የሆነ ደፋር እንደሆነች ጀግና እንደሆነች የሚያስቡ አይነት ማህበረሰብም አሉ። ጥቁር አሁን ጥቁር የሚለብሰው በቃ እንዳዘነ ምናምን ነው የምንቆጥረው ማለት ነው በኛ ሀገር። ለምሳሌ በህንድ ደግሞ ጥቁር የሚለብሰው። ደስ ደስ ካለው ነው ጥቁር የሚለብሰው እንጂ አሁን እኛ ደስ ሲለን ምንድነው የምንለብሰው ነጭ ነው የምንለብሰው እኛ ኢትዮጵያውያን ማለት ነው። በህንድ ደግሞ ምን መሰለን? ነጭ የሚለብሱት ሀዘን ላይ ሲሆን አሁን የሆነ ሰው ሲሞት ምናምን ነው የሚለብሱት ነጭ ነገር ማለት ነው። እና ቀይ ልብስም እንደዛው አሁን ኢትዮጵያ ውስጥ ቀይ ነገር እንደውም ብዙም የተለመደ አይደለም አሁን ቀይ ልብስ ምናምን ስትለብስ። አንዲት ሴት ምንድነው አውጪው ምናምን ቀይሪው ልብስሽን ምናምን ነው የምትባለው ማለት ነው። አብዛኛው ጊዜ ቀይ ልብስ ኢትዮጵያ ውስጥ የተለመደ አይደለም ብዬ አስባለሁ እኔ ራሱ ማለቴ የተለመደ ስላልሆነ ሳይሆን። እኔ ቀይ ደስ አይለኝም ቀይ ከለር ቀይ ቀለም ብዙም ደስ አይለኝም ማለት ነው። እንደውም ኢትዮጵያ ውስጥ አብዛኛውን ጊዜ ቤት ውስጥ ራሱ ቀለም አለ አይደል የቤት ቀለም? የቤት ቀለም ራሱ ቀይ አይቀባም ማለት ነው። በቃ እንደ ደም ነው የሚቆጠረው አሁን። በደም ነው። አብዛኛው ሰው ቀይ ቀለምን ሲነሳ ደም ነው የሚያስበው እና ደምን ማሰብ ደግሞ ደስ አይልም። ራሱ አርማችን የኢትዮጵያ ባንዴራ ራሱ እኮ ቀይ ጀግንነትና መስዋዕትነትን ነው የሚያመለክተው አሁን እዛ ላይ መስዋዕትነት አለ አይደል? መስዋዕትነት ማለት ደግሞ በደንብ በደም ማለቴ ደምህን ሰውተህ ወይ በቃ ደምህን ህይወትህን ሰውተህ ለሀገርህ ስትል ህይወትህን መስዋት ነው አይደል? ስለዚህ በቃ በኢትዮጵያ ውስጥ ቀይ እንደ ደም ደም ነው የሚቆጠረው ማለት ነው። በሌላ ሀገራት የተለያየ ትርጉሜ ሊኖር ይችላል አሁን ቀያ አበባ ለአንድ ሰው መስጠት። ያ ሰው ለዛኛው ሰው በጣም እንደሚወደው እንደሚያፈቅረው ለመግለጽ ነው የሚጠቀሙበት። ኢትዮጵያ ውስጥም ቀይ አበባ መስጠት እንደዛ ነው ቱርጓሚን እንደዛ ነው እንደውም አብዛኛው ጊዜ። ቀይ ጽጌሬዳ ነው ፍቅር ውስጥ ፍቅር ውስጥ አብዛኛው ጊዜ የሚሰጠው ቀይ ጽጌ ሬዳ ነው ማለት ነው። እና የፍቅር ምልክት ሊሆን ይችላል። ደምም ሊያመለክት ይችላል። ሌላ ነገርም ጀግንነትና መስዋዕትነትም ሊያመለክት ይችላል ስለዚህ ቀይ ከለር እንደየሁኔታው ይለያያል የሚያመለክተው ነገር እንደየቦታው ይለያያል ማለት ነው። እና በዛ ነው የምወስደው

እግር ቃሉ ምንድነው? የሚለው እግር ነው የሚለው እግር ስንል ከሰውነት ክፍላችን አንዱ ነው እግር የምንለው ማለት ነው። እና እግር ምንድነው ጥቅሙ ለመራመድ ነው የምንጠቀምበት ከመራመድ አልፎም ዝም ብለን ስፖርቱን ለመስራት የአካላዊ እንቅስቃሴ ምናምንም ለማድረግ እንጠቀምበታለን ማለት ነው። እግር እና እኔ እግር ሲባል ምንድነው ትዝ የሚለኝ የሆነ ቀን ላይ ወድቄ ነበርና ወድቄ ነበር ከዛ እግሬ በጣም አሞኝ ነበር ማለት ነው። እንዴት ነው የወደቅኩት? ጠዋት ተነስቼ የሆነ ስራ ነበረኝ ጠዋት ተነስቼ ማለት ነው ከዛ መብራት ሳላበራ እንትን ከፎቅ ስወርድ ማለት ነው። እዛ ደረጃው ላይ ወደቅኩኝ እና ምን ብረት ነበርና ብረቱ መታኝ እግሬን ማለት ነው። ከዛ እግሬ ቲታነስ ይዞኝ ነበር ቲታነስ የሚባል አለ አይደል? በክሎስተሪደም ቲታን የሚባል ባክቴሪያ የሚመጣ በሽታ ማለት ነው። እና ያ ቲታን የሚባል ይዞኝ ይዞኝ ነበር ማለት ነው ቲታንስ የሚባል በሽታ እና እግሬ ላይ ነበር እና አንደኛው ግራ እግሬ ላይ ነበር። ያ ህመም የያዘኝ ከዛም እግሬ በጣም አበጠ መጀመሪያ በቃ አሞኝ መጀመሪያ ብረቱ ሲመታኝ ትንሽ ነበር ያመመኝ በጣም ነበር እንደውም ያመመኝ ግን ቆይቶ ተወኝ እና በቃ እየተንቀሳቀስኩ ምናምን እየተራመድኩ ምናምን ነበር ማለት ነው። ከዛ በናጋታው ተኝቼ ስነሳ በነጋታው ማለት ነው ትንሽ ማመም ጀመር እግሬ ሊያም ማመም ማለቴ እግሬ ማመም ጀመረኝ ማለት ነው ሊያሳምመኝ ጀመር። ከዛም አይ በቃ ዝም ብሎ ነው የሚሆነው ትላንት ስለወደቅኩኝ ነው ምናምን ብዬ ዝም አልኩት ወደ ሆስፒታል ወደ ህክምና ምናምን አልሄድኩም። ከዛ ምን አረኩኝ ሶስተኛ ቀን ስነሳ እግሬ በቃ እንዴት ልንቀሳቀስ አበጠ በጣም አብጦ በቃ ትልቅየ በጣም አበጠ ማለት ነው እግሬ ትልቅየ ሆነ እና መሄድ ራሱ እምቢ አለኝ። መንቀሳቀስ ምናምን አልቻልኩም ማለት ነው እግሬ ግራ እግሬ በጣም አብጦ ነበር ማለት ነው። ከዛ የዛኔም በቃ አይ ዝም ብሎ እግሬ እንትን ነው የሚሆነው እንትን የሚባል ማለቴ አጥንቴ አልተነካም ዝም ብሎ ነው እንጂ ያበጠው አጥንቴ አልተነካም ምናምን ብዬ ሀኪም ቤት ሳልሄድ ቀረው የዛን ቀንም ማለት ነው በሶስተኛ ቀኑ ከዛ አብጦ እንትን መግል ያዘ መግል የሚባል አለ የሆነ ነገር ማለት ነው የሆነ ፈሳሽ አለ ማለት ነው። የሆነ ፈሳሽ አለ ከዛ መግሊዞ ምናምን እብጥ አለና መንቀሳቀስ ምናምን አቃተኝ። ከዛ በኋላ በአራተኛው ቀን በጣም ሲብስብኝ እግሬ በቃ ቃንዛ አለው ምናምን ማለት ነው። ሲብስብኝ ወደ ሀኪም ቤት ሄድኩኝ ማለት ነው በአራተኛው ቀን። ከዛ ሲሄድ ለምንድነው እስከ አራት ቀን እስከሚሆን ድረስ ለምን ቆየሽ ምናምን ብሎ ሀኪም ዶክተሮቹ ሀኪሞቹ ተቆጡኝ ማለት ነው። እና ቲታንስ የሚባል በሽታ እንደያዘኝ ምናምንም ራሱ ነገሩኝ ከዛም ከዛ በኋላ ግን መጀመሪያ ግን እንደዛ አላሉኝም። መጀመሪያ መጀመሪያ የሄድኩበት ሀኪም ቤት ምን ነበር ያሉን? አይ በቃ ይሄ በጣም አብጦ ቆስሎ ነበር ማለቴ በሁለተኛው ቀን ያ ያበጠው ነገር እንትን ሆኖ ቆሰለ ወደ ቁስል ተቀየረ ቁስል ነገር ሆነ ማለት ነው። እና አይ ይሄማ ካንሰርም ሊሆን ይችላል ስለዚህ እግርሽ ሊቆረጥ ይችላል ምናምን አሉኝ ማለት ነው። እንደዛ ሲሉኝ የዛን ቀን ተመልሼ ነበር ቤት አይ እግሬማ አይቆረጥም ምናምን ብያቸው ገና ሳልመረመር ምናምን። እንደ ሀሳብ የነገሩኝ ነገር እውነት መስሎኝ ማለቴ ምንድነው ያሉኝ እንየውና? ምናልባት ካንሰርም ሊሆን ስለሚችል እዚህ ነው የምታድሪውና እግርሽ ሊቆረጥም ይችላል ሌላ ሌላ ከሚያበላሽ ማለቴ ነው ሁሉም ሰውነትሽ ካንሰር አንዴ ቆስል ከያዘ እየተስፋፋ ነው አይደል የሚሄደው? እና እንደዛ ከሚሆን ይልቅ እግርሽ ቢቆረጥ ይሻላል ምናምን አሉኝ። ከዛ እንደዛ ሲሉኝ እንደ ሀሳብ ነው የነገሩኝ ገና እንየው ነበር ያሉት ገና ሳልመረመር ምናምን ማለት ነው። እና እንደዛ ሲሉ ግን ደነገጥኩና አይ በቃ እንደዛ እኔ አልቋረጥም እግሬ ምናምን ብዬ ቤት ተመለስኩ ማለት ነው። ከዛ ቤት ስመለስ በአምስተኛው ቀን በቃ በጣም ነበር እየባሰብኝ ነበር የሄደው ማለት ነው። ከዛ በአምስተኛው ቀን ወደ ሌላ ሀኪም ቤት ሄድኩኝ ማለት ነው። ከዛ ሀኪም ቤቱ አይ መጀመሪያ ዶክተሩ ሲያየኝ ሀኪሙ ሲያየኝ እግሬ ቆስሎ እንደዛ ሲያየው በቃ እንዴት እስከ ይሄን ያህል እስከሚቆይ ለምንድነው የቆየሽው ይሄን ያህል እስከሚሆን ድረስ ለምን ቆየሽ ምናምን ብሎ። ደግሞ አይ ይሄኮ አይ ይቆርጣል እንዴ ምናምን ካንሰን ይሆናል ወይ ምናምን ብዬ ስጠይቀው? አይ ምርመራ እናድርግ ግን ይሄ ካንሰር አይመስለኝም። ቲታንስ ነው ምናምን አለኝ እና ምርመራ ሲደረግም ቲታንስ ነበር። ከዛ በኋላ መድሃኒት ተሰጠኝ። ቁስል ምናምን ተጠረገ ማለት ነው እና እግሬ ደህና ሆንኩኝ ማለት ነው። የዛኔ እግሬ ተሻለኝ ማለት ነው በጣም እግሬ እያመመኝ ነበር መንቀሳቀስም አልችልም ነበር ምናምን ማለት ነው። ከዛ በኋላ አንድ ወር ምናምን ነው እግሬ እያመመኝ የነበረው እንጂ ከዛ በኋላ ተሻለኝ አሁን ግራ እግሬ በጣም የሆነ ምልክት አለው ራሱ ቁስል እንደ ቁስል እንደነበረብኝ የሚያሳይ ምልክት አለው ማለት ነው። ግራ እግሬ እና እንደዛ ነው። እግር

ጆሮ ቃሉ ምን ይላል ጆሮ ይላል ማለት ነው ጆሮ ማለት ምንድነው? ከአምስቱ የስሜት ህዋሳት አምስቱ የስሜት ህዋሳት አሉ አይደል ከእነሱ ውስጥ አንዱ ነው ጆሮ ማለት ነው። እና ጆሮ ለምንድነው የምንጠቀምበት ለመስማት ማለት ነው። ለምሳሌ አይን ከአምስቱ የስሜት ህዋሳት መካከል አይን ለማየት እንጠቀምበታለን አፍንጫ ለማሽታት ምላስ ለመቅመስ ሌላ ደግሞ ያ ቆዳ ደግሞ ለመዳሰስ ምናምን እንጠቀምበታለን። እና ጆሮ ደግሞ ለመስማት ነው የምንጠቀምበት ማለት ነው። እና ጆሮ ስናነሳ አብዛኛው ጊዜ እኔ አብዛኛው ጊዜ ወደ ሀሳብ የሚመጣው ምንድነው የጆሮ ጌጥ ነው። የጆሮ ጌጥ የጆሮ ጌጥ ለማስዋቢያ ለማስዋቢያ ምናምን እንጠቀምበታለን አብዛኛው ጊዜ ሴቶች ነው የሚጠቀሙበት ማለት ነው። አንዳንዶቹ ደግሞ ወንዶችም የጆሮ ጌጥ ሲያደርጉ በአንዳንድ ቦታዎች ላይ እናያለን ማለት ነው። ይሄ ነገር አሁን ለወንዶች የጆሮ የጆሮ ጌጥ ማድረግ በሃይማኖታችን ለምሳሌ በእኛ ሃይማኖት ውስጥ አይፈቀድም። አንድ ወንድ ጆሮ ጌጥ ማድረግ አይፈቀድለትም ማለት ነው። በእኛ ሃይማኖት ማለት ነው። ሴቶች ግን ጆሮ ጌጥ ያደርጋሉ ጆሮ ጌጥ አሁን ብዙ አይነት የጆሮ ጌጥ አይነቶች አሉ። ለምሳሌ ከወርቅ የተሰራ የጆሮ ጌጥ አለ። ከአልማዝ የተሰራ የጆሮ ጌጥ አለ። ከመዳብ ማለቴ ከነሃስ ከነሃስ የተሰራ የጆሮ ጌጥ አለ። ከሌላ ከሌላ ነገርም ሊኖር ይችላል እኔ ከሶስቱም ነው የማውቀው ማለት ነው። ከብርም አለ አዎ ከብር የተሰራ የጆሮ ጌጥም አለ። ከብረትም ይሰራል የጆሮ ጌጥ ከብረትም ሊሰራ ይችላል ከሌላ ነገርም ይሰራል ማለት ነው። እና የጆሮ ጌጥ ለመዋቢያ ምናምን ሴቶች ይጠቀሙበታል ማለት ነው እንደውም ኢትዮጵያ ውስጥ። አሁን አንዲት ሴት ስታገባ ምንድነው የሚደረገው? ወርቅ ነው። ከወርቅ የተሰራ ትልቅየ የጆሮ ጌጥ እንደ ስጦታ ምናምን እንደ ጥሎሽ ይሰጣታል ማለት ነው ለሴቷ ወንድ ነው የሚገዛው ወይ ደግሞ የወንድ ቤተሰብ ይገዛሉ ማለት ነው። እና እንደ ጥሎሽ ነው የሚቆጠረው ያ የጆሮ ጌጥ ሆኖ ትልቅዬ በወርቅ የተሰራ ማለት ነው አንዳንዴ ደግሞ በአንዳንድ አካባቢ ደግሞ በብርም የተሰራ ሊሆን ይችላል ማለት ነው። በወርቅ የሚሰራበት ምክንያት አንደኛ ነገር ወርቅ ከባድ ነው። ዋጋው ውድ ነው እና ውድ ነው ደግሞም በቀላሉ አይገኝም። ለምንድነው አሁን ለምሳሌ? ለምንድነው ወርቅ ግን ከባድ የሆነው ለምንድነው ውድ ሆኖ ብለን ስንጠይቅ ምንድነው መልሳችን ወርቅ ቶሎ የማይገኝ ነገር ስለሆነ ነው ማለት ነው። ለምሳሌ አሁን ብረት ብረት ቢሆን እኮ። ዋጋው ከወርቅ ጋር አሁን ለምሳሌ አርባ ግራም ወርቅ እና ወይ ደግሞ አስር ግራም ወርቅ እና አስር ግራም ብረት ዋጋው ብናነጻጽር ሰማይና ምድር አይገናኝም። ለምንድነው አሁን የብረት ዋጋ ወይም ደግሞ የአይረን ዋጋ ይህን ያህል የረከሰው? የወርቅ ዋጋ ደግሞ ለምንድነው ይሄን ያህል ውድ የሆነው ብለን ስንጠይቅ። ምንድነው መልሳችን ምንድነው የሚሆነው መልሳችን ማለት ነው። ወርቅ ማለቴ በቶሎ የማይገኝ አይነት ማዕድን ስለሆነ ነው። ያን ያህል ውድ የሆነው ማለት ነው። ስለዚህ ወርቅ ቶሎ ስለማይገኝ። አሁን ለስጦታ ምናምን ሲሰጠን አሁን የሆነ ሰው ወርቅ የጆሮ ጌጥ ስጦታ ቢሰጠው ቢሰጥ ምንድነው ትርጉሜው? ለኔ እንደ ወርቁ ውድ ነህ ለማለት ነው የሚጠቀምበት ማለት ነው። እና የጆሮ ጌጥ የጆሮ ጌጥ ወርቅ አለ ማለት ነው። ሌላ ነገር ደግሞ ምንድነው? አሁን ማለት ነው ምንድነው? ጆሮ ስንል አሁን ጆሮ ደግፍ የሚባልም ህመም አለ ጆሮ ደግፍ የሚባለው ህመም ጆሮ ኢትዮጵያ ውስጥ ማለት ነው በእንግሊዘኛ አላውቀውም ስሙን። ወይ ደግሞ በትግርኛም አላውቀውም። ጆሮ ደግፍ የሚባል ህመም እንዳለ ነው የማውቀው ጆሮ ሲል ያንን ነው ትዝ ያለኝ ማለት ነው። አሁን ያ ጆሮ ደግፍ የሚባለው ህመም እንዴት ነው? የሚመጣው በፀሀይ በፀሀይ ምክንያት ሊሆን ይችላል። ባክቴሪያም ሊኖረው ይችላል አላውቅም። ግን ጆሮ አካባቢ ባለው አንገታችን እና ጆሮ አካባቢ ባለው ቦታ ውስጥ ሲያብጥብን ነው ጆሮ ደግፍ የሚባለው ህመም ማለት ነው። ከዛ ደግሞ ምንድነው? ምን ምንድነው የሚያቅተን? የሆነ ዞር ማለት ምናምን እንድንል ይከብደናል ማለት ነው። በጣም ነው የሚያመን ማለት ነው። እና ያ ጆሮ ደግፍ የሚባለው ህመም እሱ ነው ማለት ነው። ጆሮ ደግፍ ደግሞ እንደውም ባለፈው ጓደኛዬ አሟት ጆሮ ደግፍ ህመም። በጣም ፈተና ላይ ራሱ መስራት አልቻለችም ፈተና። ሰሞን ነበር እና ያ ጆሮ ደግፍ የሚባለው ህመም ህመም ይዟት ፈትና ራሱ በደንብ መስራት አልቻለችም መጥፎ ህመም ነው ማለት ነው። እና መታከምም እንዳለበት ድሮ ተነግሮን ነበር። እንደውም የሱ የጆሮ ደግፍ ክትባት ተሰጥቶን ነበር። ልጆች እያልን አስራ ሶስት አመቴ ነው ወይም አስራ ሁለት አመቴ። የጆሮ ደገፍ ህመም ክትባትን እኔ ለምሳሌ ተክትቤያለሁ ማለት ነው። እና ጆሮ ደግፍ እኔ ይዞኝ ይዞኝ ጆሮ ደግፍ ህመም አሞኝ

ቡና ቃሉ ምንድነው የሚለው ቡና ነው የሚለው ማለት ነው እና ቡና ማለት ምንድነው? ኢትዮጵያ ውስጥ አይ አብዛኛው አለም ላይ በአለም ላይ ማለት ይቻላል ቡና የሚጠጣ ነገር ነው ማለት ነው። ካፋይን የሚባል ንጥረ ነገር ያለበት ሆኖ አብዛኛው አለም ላይ የሚጠጣው ነው አለም አለም አለም ላይ በሙሉ በሚያስብል ደረጃ ቡና ይጠጣል ማለት ነው። እና ኢትዮጵያ ውስጥም ደግሞ በተለየ ሁኔታ ይጠጣል ቡና ይፈላል ማለት ነው። እንዴት ነው የሚፈላው? አሁን ቡና አብዛኛው አለም ላይ አብዛኛው ሀገሮች ላይ ምንድነው የሚደረገው ቡናም አንድ ሲኒም ምናምን ተጠጥቶ ወይ ደግሞ ተጠጥቶ በቃ ይተዋል ማለት ነው። ኢትዮጵያ ውስጥ ግን ከአንደኛ እስከ ሶስተኛ ነው የሚጠጣው አንደኛ ሁለተኛ ሶስተኛ ምናምን ተብሎ ማለት ነው። እንደውም ስም አለበት ለአንደኛ የሚባለው ስም አለ ሁለተኛም የራሱ ስም አለው ሶስተኛም አለው። ሌላ ሌላ ነገር ደግሞ ምንድነው? የቡና አፈላል ስነ ስርዓትም አለበት ኢትዮጵያ ውስጥ ማለት ነው። አሁን ሌላ ሀገር ላይ አብዛኛው ጊዜ በማሽን ነው የሚያፈሉት ድሮም አላውቅም ድሮም። በማቆርቆሪያም ሊያፈሉት ይችላሉ አላውቅም ኢትዮጵያ ውስጥ ግን ምንድነው ቤት ነው የሚፈላው በጀበና ነው የሚፈላው። ጀበና የሚባል አለ በሸክላ ከሸክላ የተሰራ እቃ ነው ጀበና የሚባለው። ከዛ ቡና በዛ ነው የሚፈላ ማለት ነው እና ከዛ ቡናው ሮኮበት የሚባል ነገር አለ። ፈርሜሎ ምናምን ይዘጋጃል ያ ሮኮበት የሚባለው ነገር። ሲኒዎች የተደረደሩ ሲኒዎች አሉ ማለት ነው ሲኒ ማለት ቡና መጠጫ የሚጠቅም እንደ ቡሽ አይነት ነው ማለት ነው። ከዛ ሲኒዎች አንድ አስራ ሁለት ሲኒ ምናምን ይደረደርና ረኮቦቱ ላይ ከዛ በኋላ ቡና ይፈላል ማለት ነው። ከዛ ቡና እንዴት ነው የሚፈላ? በመጀመሪያ ቡና እንትን ይደረጋል ከማሳ ምናምን ይሰበሰባል ማለት ነው። ከዛ በኋላ ከማሳው ምናምን ከተሰበሰበ በኋላ ያ ገለባ የማያስፈልግ ነገር ምናምን ሲሄድ ማለቴ ሲ ማለት የተጣራ ቡና ሲሆን። ከዛ ይታጠባል ያ ቡና ማለት ነው ማለቴ ከገበያ የሚገዛ ቡና። ከሆነ ከገበያ ገዝተን ምናምን እናጥበዋለን ቡናው ማለት ነው ከዛ በኋላ ከታጠበ በኋላ ይደርቃል ፀሀይ ላይ ማለት ነው። ከዛ በኋላ ከደረቀ በኋላ ቡና ይቆላል ማለት ነው። ከተቆላ በኋላ ደግሞ ይፈጫል። እንዴት ነው የሚፈጨው? በማሽንም መፍጨት ይቻላል። ወይ ደግሞም በእጅም ማለቴ የሆነ መቆጫ የሚባል ነገር አለ በዛም ተደርጎ ይወቀጣል ማለት ነው ቡናው ይፈጫል። ወይም በማሽን ወይም ደግሞ በመቋጫ ማለት ነው ያ መቆጫ ባህላዊ ቡና የሚፈጭበት ነገር ነው ማለት ነው። እና እንደዛ ተደርጎ ቡና ይፈላል ማለት ነው። ከዛ ቡናው ከተፈላ በኋላ ከአንድ እስከ ሶስት ነው የሚጠጣ ማለት ነው። ኢትዮጵያ ውስጥ ደግሞ ምንድነው ከአንድ እስከ ሶስት ነው የሚጠጡት አብዛኞቹ ሰዎች ሁሉም ሰዎች እንደውም እና ምንድነው የሚባለው ኢትዮጵያ ውስጥ ልጆች ቡና እንዲጠጡ አይፈቀድም ማለቴ ልጆች ቡና አይጠጡም ነው የሚባለው ማለት ነው። ለምን እንደሆነ ለማጣራት ሞክሬ ነበር ግን አጥጋቢ የሆነ ምክንያት ላገኝ አልቻልኩም ማለት ነው። ግን አሁን አሁን ሳስበው ግን ትክክል ናቸው ለምንድነው ትክክል ናቸው ያልኳቸው? ያልኩት ማለት ነው። ወላጆቻችን ቡና እንዲጠጡ አይፈቅዱልንም ነበር እኔ ድሮ ልጅ ያለው ቡና እንድጠጣ አይፈቅዱልኝም ነበር። እና አሁን ሳስበው ለምን እንደዛ እንደሚሉን አሁን ነው የገባኝ ለምንድነው? አሁን ቡና ምን አለበት ካፋይን የሚባል ንጥረ ነገር አለበት ማለት ነው። ያ ካፋይን የሚባለው ንጥረ ነገር። ለሃያ አንድ ቀናት ከተጠቀምነው በተከታታይ ለሃያ አንድ ቀን ከተጠቀምነው ሱስ ሊያሲዝ ሊያስይዘን ይችላል። ማለት ነው። እና ሱስ ከያዘን ደግሞ ለምሳሌ የቡና አንድ የቡና ሱስ ያለበት ሰው። ምንድነው? እንቅልፍ እንቅልፍ ይለዋል ቡና ካልጠጣ የሆነ ነገር ስራ ስራ ሲሰራ ደግሞ ይደብረዋል ነገር ስራው በትክክል ቡና ካልጠጣ ስራው በትክክል መስራት አይችልም ማለት ነው። በቃ ለምሳሌ የሆነ አንዳንድ ሱስ የሚያስይዙ ነገሮች አሉ አይደል? ቡናም እንደነሱ ሱስ ሊያስይዝ ይችላል ማለት ነው። ለዛ ነው ወላጆች ለልጆቻቸው ኢትዮጵያ ውስጥ ቡና እንዲጠጡ የማይፈቅዱላቸው ማለት ነው። ሌላ ነገር ደግሞ ቡና ምንድነው? አሁን ሀገራችን እንደውም በቡና የታወቀች ናት ኢትዮጵያ ሀገራችን በቡና ደህና ቡና ወደ ወደ ውጭ ሀገር ምናምን ትልካለች ማለት ነው። እናም አሁን ቡና የሚበቅሉበት አካባቢ አሉ ለምሳሌ ኢትዮጵያ ውስጥ ቡና የሚበቅልበት አካባቢ በደቡባዊ የኢትዮጵያ ደቡባዊ ክፍል ነው ቡና የሚበቅለው በአብዛኛው ጊዜ ማለት ነው። እንጂ አሁን በሰሜኑ ክፍል የሀገራችን በኢትዮጵያ ሀገራችን የሰሜኑ ክፍል ቡና በብዛት አይበቅልም እዛ። እንደውም ጭራሽ አይበቅልም መሰለኝ አንዳንዴ ብዙ አይደለም እንደ መብቀል ይበቅላል ግን እንደ ደቡቡ አይደለም ሰሜን ምን ምንለው ትግራይ አካባቢ ማለት ነው። ቡና ትግራይ አካባቢ ብዙም አይበቅልም። የት ነው የሚበቅለው? ደቡብ አካባቢ የኢትዮጵያ ደቡባዊ ክፍል አካባቢ ነው በብዛት ቡና የሚበቅለው ማለት ነው። እናም አሁን ላይ ኢትዮጵያ ቡና የቡና ምርት ወደ ውጭ እየላከች ነው ማለት ነው። እና እንደዚህ

ስንት ነው? ምንድነው የሚለው ስንት ነው ቃሉ ስንት ነው ይላል ማለት ነው። ስንት ነው የምንለው አሁን የተለያየ ቦታ ላይ ስንት ነው ብለን እንጠይቃለን። የት የት አካባቢ ለምሳሌ አሁን ገበያ ስንሄድ የሆነ እቃ መግዛት ብንፈልግ እቃው ስንት ነው እቃው ስንት ነው ብለን እንጠይቃለን። ስንት ነው ማለት ዋጋው ስንት ነው ዋጋው እንዲህ ነገር እየጠየቅነው ነው ማለት ነው። ለነጋዴው። እንደውም አብዛኛው ጊዜ ገበያ ላይ ስንት ነው ተብሎ ነው የሚጠየቀው ማለት ነው። እንደውም ሁሌ ስንት ነው ብለን ነው የምንጠይቀው ማለት ነው። ሌላ ደግሞ ሰዓት ላይም ልንጠቀምበት እንችላለን እንዴት ነው የምንጠቀምበት? ሰዓት ላይ አሁን ሰአቱን ለማወቅ አንድ ሰው ከፈለገ ስንት ሰዓት ነው አሁን ምናምን ብሎ ይጠይቃል ማለት ነው። እና ስንት ማለት የሆነ ነገር ዋጋ ሊሆን ይችላል ወይ ደግሞ የሆነ ነገር ለማወቅ የሆነ ነገር ለማወቅ እንጠቀምበታለን ማለት ነው። እና ስንት ነው በቃ በተደጋጋሚ እኔ ራሱ በተደጋጋሚ ነው የምጠቀምበት እንደውም በልጅነቴ ለመጀመሪያ ጊዜ የቻልኩት ቃልም ሊሆን ይችላል። ምክንያቱም ከእናቴ ጋር ገበያ ስሄድ ምናምን አብዛኛው ጊዜ እናቴ ስንት ነው ምናምን ብላ ስትጠይቅ ስለምሰማት ነው። በመጀመሪያ ጊዜ ለመጀመሪያ ጊዜ የቻልኩት ቃል ያልኩት ማለት ነው። ደግሞ ቤታችን ውስጥ ሱቅ አለን። ልብስ የሚሸጥበት ማለት ነው እና አብዛኛው ሰው መጥቶ ልብሱ ስንት ነው ምናምን ብሎ ይጠይቃል ማለት ነው። እና ከልጅነቴ ጀምሮ ለመጀመሪያ ጊዜ የቻልኳት ቃልም ስንት ነች ነው ብዬ አስባለሁ ማለት ነው። ሌላ ነገር ደግሞ አሁን ስንት ነው ሲባል ምንድነው ወደ አእምሮ የሚመጣው? አሁን ዋጋ ለማወቅ አይደለም የምንጠቀምባት ያቺ ቃል እና አብዛኛው ሰው የሆነን እቃ ለመግዛት ፈልጎ ይመጣና ዋጋውን ጠይቆ ብቻ ይሄዳል የዋጋው ዋጋ የእቃው ዋጋ ስንት እንደሆነ ጠይቆ ብቻ የሚሄድ ሰው አለ አብዛኛው ጊዜ በቃ የማይገዛ ራሱ ዋጋው ለማወቅ ያክል ዝም ብሎ የሚጠይቅ ሰው አለ ማለት ነው። እንደውም እናቴ ምንድነው የምትችለው? የሆነ እቃ ማትገዢው ከሆነ ዋጋው አትጠይቂኝ ስንት ነው ብለሽ እንዳትጠይቂኝ ምናምን ነው የምትለኝ ማለት ነው። ስለዚህ ለምንድነው እንደዚህ የምትለኝ ብላችሁ ብትጠይቁኝ። ድሮ እሷ ማለት ልጅ እያለች አስራ ሁለት ምናምን አመቷ ያለች የሆነ ሰዓት ሰዓት የሚሸጥ ሰውዬ አገኘችና ሰዓት በጣም ደስ አላት ሰዓቱ አንድ የሆነ ሰዓት ነበርና ሰዓት በጣም ደስ አላት ከዛ ሰዓቱ ስንት ነው አለችው ለመግዛት ማለት ነው። የወርቅ ሰዓት ነበር። ከዛ ለመግዛት ሰአቱን ስንት ነው ዋጋው የሰዓቱ ዋጋ ስንት ነው ብላ ስትጠይቀው ዋጋው ነገራትና። ውድ ነበር የነገራት መጀመሪያ ውድ ዋጋ ነበር የጠራላት ከዛ እናቴ ደግሞ ዝቅ አድርጋ የዋጋውን መጠን ማለት ነው ለምሳሌ ሁለት መቶ ብሏት ነበር እንበልና ዋጋው አይ ሃያ ብር ትሰጠኛለህ ወይ ስትለው እሺ በቃ ውሰጂው አላት። እናቴ ግን ሃያ ብር ራሱ አልነበራትም የዛን ጊዜ ማለት ነው። እና በቃ ዝም አለች ምን እንደምታደርግ ግራ ገባትና ፖሊስ ምናምን አስመጣባት ያ ሰውዬ ማለት ነው። ለማትገዛው ዋጋው ጠየቀችኝ ስንት ነው ብላ ጠየቀችኝ ምናምን ብሎ ፖሊስ ራሱ አመጣባት ማለት ነው። እና እናቴ የዛን ጊዜ እንዴትም ብላ ገዛችሁ ያ ሰዓት ዋጋዎች ስለጠየቀችኝ ስንት ነው ብላ ስለጠየቀችኝ መግዛት አለባት ምናምን ብሎ ነጋዴው አስገዛት ማለት ነው። ሃያ ብር ብቻ ነበራት ሃያውን በሙሉ ሰዓቱ ላይ አጠፋችው ማለት ነው። እንደውም ለታክሲ ራሱ ወደ ቤት መመለሻ የሚሆን የታክሲ ራሱ አልነበረኝም ምናምን አለችኝ ማለት ነው። እና እናቴ በዚህ ይሄ ትዝ ስለምትላት አሁን እኔ የሆነ እቃ ደስ ያለኝ እቃ ለምሳሌ የፀጉር ማሲያዧ ወይ የጀሮ ጌጥ ወይ ደግሞ ሰዓት ወይ ደግሞ የአንገት ሀብል ወይ ደግሞ የሆነም የሆነ ጌጥ በቃ እኔ ጌጣጌጥ በጣም ነው የምወደው። እና መንገድ ላይ ደግሞ ይሸጣል እዛ የኛ አካባቢ መንገድ ላይ ይሸጣል። ከዛም ያንን ነገር ስጠይቅ ማለት ነው። መንገድ ላይ ዋጋው ስንት ነው ምናምን ብዬ ለመጠየቅ ስሞክር እናቴ እንደዛ እንዳትጠይቂ ምናምን ነበር የምትለኝ ማለት ነው። ምክንያቱም ያንን ነገር ነው ትዝ የሚላት ያ ግዢ በግድ ያስገዛትን ሰውዬ ማለት ነው። እና ስንት ነው ብለን የምንጠይቀው ዋጋ የሆነ ነገር የሆነ እቃ ሊሆን ይችላል ልብስ ሊሆን ይችላል ወይ ደግሞ ቤትም ሊሆን ይችላል አሁን ቤት ለመግዛት ራሱ ቤቱ ስንት ነው ዋጋው ምናምን ብለን ነው የምንጠይቀው ማለት ነው። እና የሆነ ነገር ዋጋ ለማወቅ ስንፈልግ ስንት ነው ብለን እንጠይቃለን ማለት ነው። ሌላ ነገር ምንድነው ያለው? ስንት ነው ብለን የምንጠይቀው ቅድም እንዳልኩት አሁን ሰዓትም ሊሆን ይችላል ሌላም ነገርም ሊሆን ይችላል። ለምሳሌ ስንት ነው ያገኘኸው? አሁን ትምህርት ቤት ላይ ማርኬስ ስንት ነው አሁን ግሬድሰ ወይ ደግሞ ፈተና የፈተና ውጤት ሲለቀቅ ስንት አመጣህ ምናምን። ስንት አመጣህ ስንት ነው ውጤት ምናምን ተባብለን ራሱ ትምህርት ቤት ላይ ራሱን እንጠያይቃለን ማለት ነው። እና ስንት ነው የሚለው ቃል በአማርኛ በጣም የተለመደ ቃል ነው ሁሌ የምንጠቀመው ቃል ነው ማለት ነው። ስንት ነው

ንፋስ ቃሉ ንፋስ ይላል ማለት ነው። ንፋስ ማለት አሁን የአየር ሁኔታ ማለት ነው እንደ አየር ሁኔታ አሁን ለምሳሌ ብርድ እንላለን ሙቀት እንላለን እና ንፋስ የአየር ሁኔታን የምንገልጥበት ቃል ነው ማለት ነው። አሁን ለምሳሌ ዛሬ ቀኑ ንፋሳማ ንፋስ በጣም ሀይለኛ ንፋስ ነበር ማለት ነው አዲስ አበባ ውስጥ ማለት ነው አዲስ አበባ ውስጥ አሁን የዛሬ የአየር ሁኔታ እንዴት ነበር ብሎ ሰው ሲጠይቀኝ ምንድነው የምለው? ሀይለኛ ንፋስ ነበር ደግሞ ትንሽ ብርድ ነገር ነበር ቀን ቀን እያለ ደግሞ ትንሽ ፀሀይ ፀሀይ ብዝት ብሎ ሞቃታማ ነበር ብዬ እመልሳለሁ ማለት ነው። እናም ንፋስ ብዙ ጥቅም ነው ያለው ለምሳሌ የንፋስ ጥቅም ምንድነው? አሁን አሁን ሙቀት ሲሆን ፀሀይ ምናምን ሲሆን ማለት ነው አካባቢው ትንሽ እንዲቀዘቅዝ ማለቴ ሙቀት እንዳይሆን ያደርጋል ማለት ነው ንፋስ ማለት ነው። እና አንደኛ ጥቅም የንፋስ እንደውም ለኔ ማለት ነው ማለቴ አንደኛ ላይሆን ይችላል ዋና የንፋስ ጥቅም ሌላ ሊሆን ይችላል ግን አንደኛ ጥቅሙ ምንድነው? የንፋስ የአካባቢን ሙቀት መጠበቅ ማለት ነው። ሙቀት መከላከል አሁን ሀይለኛ ፀሀይ ሲሆን ሙቀት ነው የሚሆነው አይደል? ንፋስ ሲኖር ግን ንፋስ ሲኖር ግን የአካባቢው ሙቀት ይቀንሳል ማለት ነው። ሁለተኛ የነፋስ ጥቅሙ ምንድነው? አሁን ለምሳሌ አንዳንድ ተክሎች ማለቴ አንዳንድ በንፋስ አሁን ንፋስ አንዳንድ ተክሎች ላይ በንፋስ የሚራቡ ተክሎች አሉ በንፋስ ስል ግን እንዴት ነው? አሁን የአንድ ዘር ለምሳሌ የወንድ ዘር እና የሴት ዘር አለ አይደል? አሁን አበባ ላይ አሁን አበባ ላይ ምንድነው የሚባለው ያ ስቲግማን እና ስቲግማን እና ምንድነው የሚባለው የሴቷ ኦቪም ነው። እንደዛ አይነት ነገር ያ ነገር አሁን አበባ ላይ መራበት ያ አበባ የሚራቡበት መንገድ ላይ አሁን ንፋስ ትልቅ ተጽዕኖ አለው። አሁን በንፋስ የወንድ ዞር ወደ ሴት የሚሄድበት እድል አለ አበባ ላይ ማለት ነው እና አበባ እንዲያብቡም ያደርጋል ንፋስ ማለት ነው። ሌላ ነገር ደግሞ ምንድነው? ንፋስ ጥቅሙ አሁን አሁን አዎ እህል ሲዘራ ማለት ነው ኢትዮጵያ ውስጥ እህል በደንብ ነው የሚዘራው። ማለቴ በእህል ምንድነው? በእህል እርሻ በምንድነው በማረስ? ምንድነው የሚባለው? በአግሪከልቸር ምናምን ነው የሚተዳደረው አብዛኛው የኢትዮጵያ ክፍል ህዝብ በአግሪከልቸር ነው የሚተዳደረው። እና በአግሪካልቸር ሲተዳደር ምንድነው? እህል ይዘራል ለምሳሌ እህል ይዘራል ማለት ነው። ለምሳሌ ስንዴ ቢዘራ አሁን የአሁኑ አመት ስንዴ የሆነ መሬት ስንዴ ቢዘራ ያ ስንዴ ሲደርስ ማለቴ ሲበስል ማለቴ ፍሬው አሁን ለምሳሌ እህል ስንዴ መቼ ነው የሚዘራው? ሰኔ ላይ ሰኔ ወር ላይ ነው የሚዘራው። ከዛ መቼ ነው የሚደርሰው? መስከረም አካባቢ ነው የሚደርሰው መስከረም ጥቅምት ህዳር ባለው አካባቢ ይደርሳል ማለት ነው። እና ህዳር ደግሞ ሀገራችን ውስጥ በጣም ነው ሀይለኛ ንፋስ ያለው ማለት ነው። እና ለምንድነው ጥቁሙ ብዬ አንተ እያሰብኩ ነበር እና ምንድነው? ህዳር ላይ ያ እህል የበቀለው እህል ሲደርስ ይታጨዳል ህዳር ማለቴ ጥቅምት መስከረም አካባቢ ይታጨዳል ማለት ነው። ከዛ ከታጨደ በኋላ ምንድነው የሚደረገው? የሆነ የሆነ ሂደት አለው እነዛ ገበሬዎች በግብርና ነው አይደል አብዛኛው ኢትዮጵያ ህዝብ የሚተዳደረው እና እነዛ ገበሬዎቹ ምን ያደርጉታል ከታጨደ በኋላ የሆነ የሚያደርጉት ነገር አለ ማለት ነው። ገለባው ከእህሉ እንዲል ላይ የሚያደርጉት ነገር አለ። እና እሱን ሲያደርጉ ምን ያስፈልጋቸዋል የግድ ንፋስ ያስፈልጋቸዋል ማለት ነው። እና ያንን ንፋስ በንፋስ አድርገው ንፋስ ሲኖር ገለባው ከእህሉ ላይ ይለያል ማለት ነው። እና እህላቸው ወደ ማሳ ወደ ቤታቸው ያስገባሉ ማለት ነው። እና በህዳር ወቅት ነው አብዛኛው ጊዜ እንዲህ የሚያደርጉት ማለት ነው። አብዛኛው የኢትዮጵያ ክፍል በህዳር ወር ላይ እህል ታጭዶ ወደ እህል ያ ገለባና ያ እህሉ ይለያያል ማለት ነው። እና በዚህ ምንድነው የማያስፈልገው? ቅድም እንዳልኩት ንፋስ ያስፈልጋል። እና ምን አሰብኩት ለምንድነው በሌላ ወር የማይደረገው? ምናምን ብዬ አሁን እህል ለምን በሌላ ወር አይታጨድም ምናምን ብዬ ሳስብ ህዳር ወር ላይ ኢትዮጵያ ውስጥ ሀይለኛ ንፋስ ነው ያለው። እና እህሉ ከገለባ እንዲለይ ስለሚረዳቸው ነው። በህዳር ወር ያ እህል የሚያጽዱትና ደግሞ እህሉ ከገለባው ጋር የሚለዩት ብዬ ድምዳሜ ላይ ተደረስኩ ማለት ነው። እና ንፋስ በጣም በጣም ብዙ ጥቅም ነው ያለው። የአካባቢ ሁኔታ በማማጣጠን ሙቀት በማማጣጠን ሂደት ስናይ ደግሞ እህል ከገለባ ይለያያል እና ብዙ ጥቅም ነው ያለው ማለት ነው። ቅድም እንዳልኩት አበባ ላይም ተክሎች ላይም ጥቅም ጥቅም አለው እና ንፋስ ብዙ ጥቅም ነው አለው ማለት ነው። ንፋስ በዚህ ነው የምገልጸው

ጫማ ቃሉ ምንድነው? የሚለው ጫማ ነው የሚለው ማለት ነው። ጫማ ስንል አሁን እግራችን ላይ የምናደርገው ማለቴ የሆነ እሾህ እንዳይወጋን። አባራ እንዳይሆንብን ምናምን የምናደርገው ነገር ነው ጫማ የምንለው ማለት ነው። እና ጫማ ብዙ ጥቅሞች ነው ያሉት። ቅድም እንደጠቀስኩት አሁን እሾህ እንዳወጋን ምናምን ይከላከልልናል ማለት ነው። እና አሁን ላይ ጫማ ከዛም አልፎ ከማልቴ ከእሾህ ከመከላከል ከአወራ እንዳይሆንብን አመድ ምናምን እንዳይሆንብን አወራ እንዳይሆንብን። ሌላ ነገር ደግሞ በቃ ማለቴ እግራችን እንዳይበላሽ ምናምን እግራችንን የእግራችንን ቆዳ። ለመከላከል ምናምን ከዛም አልፎ አሁን ላይ ጫማ ለምን እየተጠቀምንበት ነው? ለማወ ለመዋቢያ እየተጠቀምንበት ነው ማለት ነው። ለምሳሌ ድሮ ለመጀመሪያ ጊዜ ሳስበው ጫማ የተ የተፈጠረው ጫማ የተሰራው ለመጀመሪያ ጊዜ ሰዎች እግራቸውን እንዲከላክልላቸው እግራቸውን እንዳይጎዳ እንዲከላክልላቸው ነው ብዬ ነው የማስበው። አሁን ለመጀመሪያ ጊዜ ሲሰራ ጫማ ምክንያቱም ለመጀመሪያ ጊዜ የተሰራው ጫማ ምንድነው? ማለቴ ይሄን ያህል ውብ አልነበረም ምናምን እስካሁን አሁን እንዳለው ጫማ እንደሚሰሩ ጫማዎች ውብ አይደለም ምናምን ማለት ነው። እና ለመጀመሪያ ጊዜ ጫማ የተሰራው እግራቸውን ሊከላከልበት እግራቸው እንዳይጎዳ ከ ከተለያዩ ነገሮች እንዲከላከል እንዲከላከልላቸው ነበር። የተሰራው ጫማ አሁን ላይ ግን ቅድም እንዳልኩት ለማስዋቢያ ለመዋቢያ ምናምንም የተጠቀምንበት ነው ማለት ነው። ለምሳሌ ለምሳሌ በአጠቃላይ ለመዋቢያም ሳይሆን በአጠቃላይ የምንጠቀምባቸው ጫማዎች ብዙ አይነት ጫማዎች አሉ። ለምሳሌ ነጠላ ጫማ አለ። ቤት ውስጥ የምናደርገው ማለት ነው ሌላ ነገር ደግሞ ሲኒከርም አለ። ሲኒከር ወደ ትምህርት ቤትም ልናደርገው እንችላለን ስፖርት የአካላዊ ብቃት እንቅስቃሴ ለማድረግም አካላዊ ብቃት የአካል ብቃት እንቅስቃሴ ለማድረግም ልንጠቀምበት እንችላለን ሲኒከርን ማለት ነው። ደግሞ በተለያየ አይነት ቅርጽ ነው የሚሰራው ማለት ነው በቃ ሰውን እንዲህ ስብ ተደርጎ ነው የሚሰራው መሰለኝ በጣም ነው እኔ ደስ የሚለኝ ሲኒካል ጫማ ማድረግ ማለት ነው። እንደውም አብዛኛው ጫማዎቼ ሲኒር ጫማ ናቸው። እና ወደ ትምህርት ቤትም ወደ ስፖርትም ነው የማደርጋቸው ማለት ነው። እነዛ ጫማዎች እና ሌላ ደግሞ ምን አይነት ጫማ አለ። ሴቶች የሚያደርጉት ሹል ጫማ አለ ማለት ነው ሹል ጫማ ረጅም ሆኖ ሹል ጫማ አለ ማለት ነው። ሌላ ጫማ ደግሞ ሌላ ከምን ከምን ነው የሚሰራው? ለምሳሌ ከጨቆርበት ከቆዳ ይሰራል ከቆዳ ይሰራል። ጫማ ሌላ ደግሞ ከ ከ እንትንም ሊሰራ ይችላል ከ ምንድነው? ከጎማ የሆነ ጎማ ነገር ሊሰራ ይችላል እንደ ነጠላ ጫማ ምናምን ማለት ነው። ደግሞ ከክርም የሚሰራ ጫማ አለ ቤት የሚደረገው አሁን ቤት ውስጥ የሚደረገው ከክር የሚሰራ አይነት ጫማ አለ። ከብዙ ነገሮች ይሰራል ማለት ነው። ጫማ እና ቀድም እንደጠቀስኩት አሁን ጫማ ከምን ከምንድነው እግራችን ከመከላከል አልፎ ለመዋቢያም እየተጠቀምንበት ነው ማለት ነው። አሁን ለምሳሌ አንዳንድ ጊዜ ምንድነው? ለጫማ ስንል ብቻ የወር ደምዛችን የምንጨርሱበት አጋጣሚ አለ። አሁን ለምሳሌ ዝም ብሎ ያ ሃምሳ ብር ለምሳሌ ያ ሃምሳ ብር ጫማ ቢኖር የለም የለም ኢትዮጵያ ውስጥም የለም። ሌላ ሀገር እንኳን አላውቅም ግን የሃምሳ ብር ጫማ የለም። ለምሳሌ ኢትዮጵያ ውስጥ ያ ቅናሹ ጫማ በቃ ማለቴ ትንሽ ዋጋ ያለው ጫማ ስንት ነው? ሶስት መቶ ብር ነው ማለት ነው። አሁን የሶስት መቶ ብር ኢትዮጵያ ውስጥ አለ ጫማ ነጥላ ጫማ ማለት ነው። ደግሞም የሶስት ሺህም አለም የሰላሳ ሺህ ጫማም አለ ኢትዮጵያ ውስጥ ማለት ነው። እና አሁን እኔ የሰላሳ አሁን ሰው የሶስት መቶ መግዛት እየቻለ የሰላሳ ሺህ ብር ይገዛል ለምንድነው? ቆይሺ የሶስት መቶ ለምን አያደርግም ብለን ስንጠይቅ። ሁለቱም ጫማዎች ናቸው። ሁለቱም እግራችን ከአደጋ ይከላከሉልናል ግን ለምንድነው ሰው የሶስት መቶ ትቶ የሰላሳ ሺሁን ለምን ይገዛል ብለን ስንጠይቅ። ምንድነው? አሁን የጫማ ጥቅም ከመ ከምንድነው ከእግራችን ከመከላከል አልፎ ለማስወቢያም እየተጠቀምንበት እንደሆነ ያሳያል ማለት ነው። እና የሳላሳ የሰላሳ ሺህ ብር ጫማ አለ ማለት ነው ኢትዮጵያ ውስጥ ማክሲማሙ የመጨረሻ ማለቴ ከዛ በላይ ዋጋው ያለ አይመስለኝም ጫማ የሰላሳ ሺህ ብር ነው ብቻ ነው የማውቀው ማለት ነው። እና ቅድም እንዳልኩት ደግሞ ሴቶች ምን አይነት ጫማ ያደርጋሉ ሹል ጫማ ያደርጋሉ ትልቅ ረጅም አይነት ረጅም ጫማ ያደርጋሉ ማለት ነው እሱን ነገር ለምንድነው አብዛኞቹ የሚጠቀሙበት? ማለቴ ቁመታቸው ትንሽ ረዘም እንዲሉ ማለት ነው። ኣጭር አጭሮች ከሆኑ ለምሳሌ አጫጭሮች ከሆኑ ረዘም ያለ ጫማ ሹል ጫማ የማድረግ የማድረግ ዝንባሌ ያላቸው ማለት ነው። እንዶም ረዣዥሞቹም ራሱ ያደርጋሉ ሹል ጫማ ያደርጋሉ እነሱ ለምንድነው የሚያደርጉት? ራሱ ግራ ነው የሚገባኝ። አጭሮቹ እሺ አያደርጉ ግን ጫማ ለዛ ጥቅም ይሰጣል ማለት ነው

እቅድ ቃሉ ምንድነው? የሚለው እቅድ ነው የሚለው እቅድ ማለት አሁን ለምሳሌ ምንድነው የምንሰራው ነገር ለቀጣይ የምንሰራው ነገር ወይም ደግሞ የምናደርገውን ነገር ጽፈን የምናስቀምጠው ነገር ነው ማለት ነው። አሁን ለምሳሌ ጽፈንም ሊሆን ይችላል በሀሳብ ደረጃም ሊሆን ይችላል ግን አብዛኛው ጊዜ እቅድ በጽሁፍ ሲሆን ነው ውጤታማ የሚሆነው ማለት ነው። እና እንዴት ነው ለምሳሌ አሁን እኔ ለነገ አሁን ዛሬ ለነገ የምሰራው ነገር ባስብ አሁን ነገ ጠዋት ተነስቼ ይሄን አደርጋለሁ። ከሰአት በፊት ማለት ነው ጠዋት ደግሞ ከሰአት በኋላ ሲሆን ደግሞ ይሄን አደርጋለሁ ምናምን ብዬ ባስብ ይሄ ምንድነው የሚባለው እና ብጽፈው እቅድ ነው የሚባለው። እና እቅድ ምንድነው ጥቅሙ? አሁን አብዛኛው ጊዜ በቃ አብዛኛው ሰው የሚለው እቅድ ጥቅሙ ምንድነው ጊዜ ላለማቀጠል እና ያሰብከውን ነገር ለማሳካት ውጤታማ እንዲትሆን በጣም ነው እቅድ የሚረዳው ይላል አብዛኛው ሰው ማለት ነው። ግን እኔ ሳስበው ማለት ነው እቅድ ጊዜ ለመቆጠብ ብቻ ሳይሆን በቃ እቅድ ማውጣት ህይወታችን ነው በቃ ሁሌ በህይወታችን የምናደርገው ነገርም ነው እና ህይወታችንም ነው ብዬ አስባለሁ። እንዴት ነው አሁን? ማለቴ ያወጣሁትን እቅድ ወረቀት ላይ ጽፈን ተጨንቀን በቃ ጥጥቅ አድርገን ጽፈን ምናምን ሳይሆን እቅድ የሚባለው ዝም ብለን በራሳችን አሁን ለምሳሌ አሁን ይሄ ነገር ሳወራ ራሱ እያወራሁት ያለሁትን ነገር በውስጤ እያቀድኩት ነው። ማለቴ ሳላቅደው ምንም የማወራው ነገር የለም ዝም ብዬ በዘፈቀደ አላወራም። የአንድ ደቂቃ ልዩነትም ቢሆን የአንድ ሰከንድም ልዩነትም ቢሆን በቃ በውስጤ አቅዳለሁ ማለት ነው። እና ሁሌ እንደውም ሰው አብዛኞቹ ሰዎች ምንድነው የሚሉት እቅድ ከሆነ ዝም ብለው በወረቀት መጻፍ አለበት የምታደርገውን አስበህ ምናምን በወረቀት ላይ መጻፍ አለበት ይላሉ። ግን እኔ እንደዛ አላስብም። አሁን ለምሳሌ እኔ እቅዴ በወረቀት ላይ ጽፌ አላውቅም ማለትም ይቻላል። ማለቴ እኔ እቅዴ በወረቀት ላይ የመጻፍ ብዙም ልምድ የለኝም። ችሎታውም የለኝም ብዬ አስባለሁ። ምንድነው የማረገው? አብዛኛው ጊዜ አሁን ለምሳሌ ነገ ለነገ አብዛኛው ጊዜ አጭር እቅድ ነው የማወጣው። እና ምንድነው የማደርገው? አብዛኛው ጊዜ ማለት ነው። ስተኛ ስተኛ ሁሌ ምንድነው የማደርገው? ነገ ከጠዋት እስከ ማታ ከጠዋት አስራ ሁለት ሰዓት እስከ ማት አስራ ሁለት ሰዓት ምን ማድረግ እንዳለብኝ አስባለሁ ማለት ነው። እና ያ የማደርገው ነገር በአእምሮዬ ይሄን አደርጋለሁ ይሄን አደርጋለሁ ምናምን ብዬ አቅዳለሁ ማለት ነው። እና ከነሰአቱ ነው የማቅደው አሁን ለምሳሌ ጠዋት ነገ ቁርሴ ከሁለት ሰዓት እስከ አይደለም ከአንድ ተኩል እስከ ሁለት ተኩል ወይ ደግሞ ከሁለት ተኩል እስከ ሶስት ባለው ጊዜ ቁርሴን እበላለሁ ከዛ ከሶስት ሰዓት ጀምሮ እስከ ስድስት ሰዓት ደግሞ ትምህርቴን እማራለሁ። ከስድስት ሰዓት ጀምሮ እስከ ስምንት ሰዓት ደግሞ ምሳየን ብበላ። ከስምንት ሰዓት ጀምሮ እስከ አስር ሰዓት ደግሞ ትንሽ ባጠናና ከአስር ሰዓት ጀምሮ እስከ አስራ ሁለት ባለው ጊዜ ደግሞ ትንሽ የሆነ ተጨማሪ ከትምህርቴ ጎን ለጎን ተጨማሪ የምማረው ነገር አለ። በመስመር ላይ ማለት ነው እሱን ነገር ባደርግ። ከዛ ደግሞ ከአሥራ ሁለት ጀምሮ እስከ አንድ ባለው ሰዓት ደግሞ እራቴን ብበላ ብዬ አሁን ማታ ባስብ ከዛ ደግሞ ከአንድ ሰዓት ጀምሮ ማታ ደግሞ እስከ ሁለት ሰዓት ባለው ሰዓት ደግሞ ትንሽ ራሴን ባዝናና ለምሳሌ ቪዲዮም በማየት ሊሆን ይችላል። ፊልም በማየት ሊሆን ይችላል ወይ ደግሞ ኢንስታግራምም በማየት ሊሆን ይችላል ሪሎችን ሌላ ነገርም መጽሐፍም በማንበብ ሊሆን ይችላል። በቃ እንዴትም ይሁን ራሴን ከአንድ ሰዓት እስከ ሁለት ሰዓት ባዝናናና። ከሁለት ሰዓት ጀምሮ ደግሞ እስከ አራት ሰዓት። ትንሽ ባጠና ከአራት ሰዓት ጀምሮ እስከ ስምንት ሰዓት ማለቴ ከአራት ሰዓት ምሽት ከምሽቱ አራት ሰዓት ጀምሮ ደግሞ እስከ አስራ ሁለት ሰዓት ብተኛ ምናምን ብዬ። ባስብ አሁን ማታ ላይ ማለት ነው። አሁን ማታ አይደል ያለው ባስብ ለነገ ይሄ ምንድነው የሚባለው እቅድ ነው የሚባለው። እና ይሄ እቅድ ደግሞ ምንድነው የሚባለው የአጭር ጊዜ እቅድ ነው የሚባለው ማለት ነው። የአጭር ጊዜ እቅድ ደግሞ ምንድነው ጥቅሙ? አብዛኛው ጊዜ እንድታሳካው ያደርግሃል አይሰለችህም። የረጅም ጊዜ እቅድ በቃ ለማሳካት ትዘገያለህ በቃ ጊዜ አለኝ ምናምን እንድትል ያደርግሃል። እንዲህ የአጭር ጊዜ የአንድ ቀን እቅድ ምናምን ሲሆን ግን እንደዛ እንድትል አያደርግህም በቃ የዛኔ ነው የምታደርገው ማለት ነው። አሁን የነገ እቅድ አሁን ዛሬ ባወጣ ነገ ማድረግ እችላለሁ አረሳውም። አይሰለቸኝም ማለት ነው። እና የአጭር ጊዜ እቅድ ማውጣት በጣም በህይወታችን ውስጥ ስኬታማ እንድንሆን ያደርገናል ማለት ነው። ይሄ ደግሞ የሞከርኩት በህይወቴ ነው በህይወቴ ሞክሬውም ስኬታማ ስለሆንኩበት ነው። ይሄ የማወራው ማለት ነው እና ይሄ እቅድ አሪፍ

ኩባንያ ቃሉ ምንድነው የሚለው ኩባንያ ነው የሚለው ኩባንያ ማለት ምንድነው? እንደ ድርጅት ለማለት ነው ማለት ነው። አሁን ኩባንያ ስንል ምንድነው? የሆነ በህብረት ሊሆን ይችላል እንደውም አብዛኛው ጊዜ በህብረት ነው የሚሆነው። እና የሆነ ድርሻ ምናምን ያዋጡና ለምሳሌ የሚጀምሩት በፐርሰንት ነው። ማለቴ አሁን መቶ ፐርሰንት ኩባንያው መቶ ፐርሰንት የሆነ ገንዘብ በገንዘብ ሊሆን ይችላል በቁሳቁስ ሊሆን ይችላል። ለምሳሌ የኩባንያው አንድ መቶ መቶ ፐርሰንት አለ አይደል እና ያ መቶ ፐርሰንት ወደ ሰዎች ይከፋፈላል ማለት ነው። ለምሳሌ ለምሳሌ እኔ ያ የኩባንያው ገንዘብ ሚያወጣው በአጠቃላይ አንድ ሺህ ቢሆን ከዛ በላይ ነው በጣም በብዙ አብዛኛው ጊዜ ኩባንያ በአንድ ሺህ ምናምን አይሰራም። አሁን ላይ ማለት ነው። ለምሳሌ ነው የምጠቅሰው እንጂ እና በአንድ ሺህ አሁን ኩባንያ ብንመሰርት እኔም ብመሰርት ከዛ ለምሳሌ ማለት ብዙ ድርሻ የኔ ቢሆን ማለት ነው። ለምሳሌ ስልሳ ፐርሰንቱ የኔ ቢሆን እና አርባ ፐርሰንት ደግሞ የሌላሰው ቢሆን እንዴት? ነው አሁን ከአንድ ሺህ ስልሳ ፐርሰንቱ ማለት የኔ ስድስት መቶ የኔ ነው ማለት ነው። እና አርባ ፐርሰንቱ የኔ አይደለም ማለት ደግሞ አራት መቶው የኔ አይደለም አት ነው። እና ኩባንያ ስንል አብዛኛው ጊዜ በህብረት ነው የሚጀመረው በህብረት ነው የሚሰሩት ማለት ነው ኩባንያ ምናምን ላይ ማለት ነው። እንዴት ነው? አሁን ይሄ ብዙ ኩባንያ ማለቴ ብዙ አይነት ኩባናዎች አሉ። ለምሳሌ የምግብ ኩባኒያ ሊሆን ይችላል። የመኪና እቃ ማገጣጠሚያ ምናምን አሁን ኢትዮጵያ ላይ የመኪና መገጣጠሚያ ኩባንያ አለ። ግን እንትን ነው ማለቴ አሁን ኢትዮጵያ ውስጥ መኪና መገጣጠም ይችላል። ግን ያ የሚገጣጠመው እቃ የሚመጣው ከሌላ ሀገር ነው ማለት ነው ከውጪ ነው የሚመጣው እንጂ ኢትዮጵያ ውስጥ አይሰራም ያ እቃ ማለት ነው። እና የመኪና መገጣጠሚያ ኩባንያ ሊሆን ይችላል የምግብ ብያለው ሌላ ደግሞ የመጠጥ ኩባና አሁን የአልኮላዊ መጠጥ ኩባንያዎች አሉ። ሌላ ደግሞ ምንድነው? አሁን አብዛኛው ጊዜ የምግብ ነው የሚበዛው ኢትዮጵያ ውስጥ የምግብ ኩባኔዎች ናቸው ያሉት። ሌሎች ደግሞ የሳሙና የሳሙና የንጽህና መጠበቂያ ቁሳቁሶች ማለት ነው። እና ሌሎች ሌሎች ኩባንያዎች አሉ ማለት ነው። እና አብዛኛው ሌላ ደግሞ ምን አይነት ኩባንያ አለ? የባንክ ኩባንያማ አለ ማለት ነው። አሁን የባንክ ኩባንያ እንዴት ነው? የባንኩ ድርሻ ትገዛና ከዛ ትርፍ ምናምን ሲኖር ከዛ ትርፍ ተከፋይ ትሆናለህ ማለት ነው። ከዛ ትርፉ ከእነሱ ጋር ከእነዛ አብዛኞቹ ማለቴ ብዙ ፐርሰንቱ የድርጅቱ የኩባንያው ብዙ ፐርሰንት ከያዙ ጋር በፐርሰንት ባወጣው ለምሳሌ አንተ ዜሮ አስር ፐርሰንት ቢኖርህ የኩባንያው ስለዚህ ከሚገኘው ገንዘብ አስር ፐርሰንቱ አንተ ትወስዳለህ ማለት ነው። ግን በየኩባንያው ይለያያል ይሄ ነገር በየኩባንያው አሰራሩ ሊለያይ ይችላል ማለት ነው። እና ይሄ ደግሞ አንዳንዱ ለምሳሌ አሁን ኩባንያ ሲጀመር በምንድነው የሚጀመረው? ብለን ስንጠይቅ ለምሳሌ አንዱም እንትን ሊሆን ይችላል ማለቴ ምንድነው የሚባሉት በመንግስቴ ተቋቋሙ አሉ አይደል። ማለቴ በመንግስት የተቋቋሙ ማህበራት አሉ ማለቴ። አሁን ለምሳሌ ሲከስሩ ሲከስሩ ያ ያወጡትን በኩባና ለኩባናው ያወጡትን ብቻ ነው የሚከሱት እንጂ። ሌላ በብድር ምናምን ኩባናው ከተጀመረ አሁን ኩባናው በብድር ከጀመሩት ሲከስሩ ሚያጡት ነገር ወደ ኩባንያው ያወጡበት ነው እንጂ ሌላ ነገር አያጡም ማለት ነው። ያ ብድር የወሰዱት ከመንግስት ለመከፈል ሲባል ሌላ እቃቸው የግል እቃቸው ምናምን አይወሰድም ማለት ነው። አሁን የወልቅ ማለቴ የግል ኩባንያ ነው የምከፍተው። ቢል አንድ ሰው ግን አሁን ብድር ከመንግስት ከተበደረ እና መክፈል ካልቻለ ያ ብድር ምንድነው የሚደረገው? ያ የግል እቃው ይወረሳል ማለት ነው መንግስት ይወስደዋል ማለት ነው። እና ኩባንያ የግልም ሊከፈት ይችላል ግን አብዛኛው ጊዜ የግል ትንሽ ከበዝ ስለሚል ማለቴ የኢኮኖሚ ችግር ስላለበት ማለት የገንዘብ ጥረት አብዛኛው ጊዜ ስለሚያጋጥማቸው የገንዘብ ጥረትም ባይኖር አንዳንዴ ሀሳብም ጥረት ያጋጥማል። አሁን የሆነ ሀሳብ የሚሰጥህ ሰው ልታጣ ትችላለህ ማለት ነው። እና ያንን ነገር ለመቅረፍ የገንዘብ ችግሩንና የሀሳብ ችግሩን ለመቅረፍ ኩባንያ በአብዛኛው ጊዜ ብዙ ሰዎች ምናምን ሆኖ ነው። አብሮ በቃ ከሶስት ከአራት በላይ ሆኖ ነው አንድ ኩባንያን የሚከፍቱት ማለት ነው። በአብዛኛው ጊዜ እና ይሄንን ደግሞ የተሻለ ብቻቸውን ከሚሆኑ ይልቅ የግል ኩባንያ ከመሆኑ ይልቅ የተሻለ ውጤታማ የመሆኑ እድሉ ትልቅ ነው። ብዬ አስባለሁ ማለት ነው። እና አይቼዋለሁ